ቀዝቃዛ ማለት ብርዳማ እንደውም ሞቃት ያልሆነ አካባቢ ወይንም ሞቃት ያልሆነ ቀን ወይንም ሞቃት ያልሆነ ቤት ሊሆን ይችላል ማለት ነው። ያው እንግዲህ በተለያዩ ወቅቶች ቅዝቃዜ ሊኖር ይችላል በተለይ በክረምት ወቅት ዝናብ በሚዘምብበት ወቅት ያኔ ቅዝቃዜ ይሄ ወይም ቀዝቃዛ የአየር ሁኔታ ሊኖር ይችላል ማለት ነው። ያው በየጊዜው ወቅቶች ይቀያየራሉ የሙቀት ሁኔታ ይቀያየራል ማለት ነው። እና አንዳንድ ጊዜ ቀዝቃዛ ወቅት ያጋጥማል ማለት ነው። እንዲሁም በጧት ላይ ወይም ጧት ንጋት ላይና ማታ ምሽት አካባቢ ቀዝቃዛ የአየር ሁኔታ ሊኖር ይችላል ማለት ነው። እና በተለያዩ አጋጣሚዎች በአመት ውስጥ ቀዝቃዛ የምንላቸው ወራቶች ይኖራሉ ማለት ነው። በእነዛን ጊዜ አየር ንብረቱ ቀዝቃዛ ሊሆንና ሊያስቸግር ይችላል ማለት ነው። እንግዲህ ይህ ቀዝቃዛ የአየር ሁኔታ ከበዛ ትንሽ ለጤናም እንዲሁም ለኑሮም ለስራ ምቹ ያልሆነ አካባቢ ሊሆን ይችላል ማለት ነው። ቅዝቃዜ የሚበዛ ከሆነ ለተክሎች እድገትም ሆነ ለሰዎች እንዲሁ ለእንስሳቶች ምቹ ላይሆን ይችላል ማለት ነው። እና ተመጣጣኝ የሆነ የሙቀት ሁኔታ ሊኖር ይገባል ማለት ነው። በአንድ አካባቢ ወይንም ተመጣጣኝ ሙቀት በጣምም ቀዝቃዛ ለሰው ልጅ ኑሮ ምቹ ያልሆነ ወይም የሰው ልጅ ይሄን ኑሮ መሰናክል የሚሆን እንዲሁም በጣም ሞቀት በረሃ ያልሆነ የሚያቃጥል ያልሆነ የሙቀት መጠን ቢኖር ተመጣጣኝ ነው የሙቀት መጠን ይመረጣል ማለት ነው። ለኑሮ ያም እጅግ ምቹ እና ኑሮን ቀላል ያደርጋል ማለት ነው።

ረቡዕ ማለት የሳምንቱ ሶስተኛ ቀን ማለት ነው። ረቡዕ በመባል ይታወቃል። እና ይሄ ያው በሳምንታት ውስጥ ከሚቆጠሩት የቀን ስሞች ውስጥ አንዱ ነው ማለት ነው። ያው በሳምንት አንድ ጊዜ የምናገኘው እንዲሁም በወር አራት ጊዜ የምናገኘው ቀን ነው ማለት ነው። ረቡዕ ማለት ያው ሰዎች እንግዲህ ቀናትን ለመቁጠር የሚጠቀሙበት የቀን ስያሜ ነው ማለት ነው ረቡዕ ማለት።

ሙዝ ማለት ከፍራፍሬዎች የሚመደብ ለምግብነት የሚውል የአትክልት አይነት ነው ማለት ነው። እና ይሄ ሙዝ ማለት ያው ምንም ነገር ሳይጨመርበት በተፈጥሮ እንደተገኘ መመገብ የምንችለው ተፈጥሮ የሆነ አትክልት ወይም ፍራፍሬ ነው ማለት ነው። እና በጣም ጣፋጭ የሆነ ፍራፍሬ ነው ማለት ነው። እንዲሁም ሰዎች በየትኛውም ሰዓት በማንኛውም ብዙ ሊጠቀሙት የሚችሉት ከቦታው ላይ ተነስቶ ወይንም ከዛፉ ላይ እንድትቆረጠ መጠቀም ይቻላል ማለት ነው። ምንም አይነት ሌላ ሂደት ሌላ ደረጃን ማለፍ አይጠበቅበትም ማለት ነው። እዛ ላይ ካፈራ በኋላ መጠቀም እንችላለን ማለት ነው። እንግዲህ ሰዎች ሙዝን በተለያየ ጊዜ ሊመገቡ ይችላሉ እንዲሁም ለጤናም ታስማሚ ሊሆን ይችላል። ሳይበዛ ከሆነ እና ጣፋጭ እጅግ ጣፋጭ እና ተመራጭ በብዙ ሰዎች እንዲያ ተወዳጅ የሆነ የፍራፍሬ አይነት ነው ማለት ነው። ሙዝ

ላክ ማለት የሆነን ነገር ማስተላለፍ ማለት ነው። የሆነ መረጃን መላላክ ሊሆን ይችላል ከአንዱ ወደ አንዱ መረጃን መላክ ሊሆን ይችላል። እንዲሁም መልእክት መልእክትን የተለያዩ መልእክቶችን መላክ ሊሆን ይችላል ማለት ነው። ከአንደኛው ግለሰብ ወደ ሌላኛው ግለሰብ መልእክቶችን መላላክ ሊሆን ይችላል ማለት ነው እንዲሁም ገንዘብ መላክ ሊሆን ይችላል። የተለያዩ በባንክ ሊሆን ይችላል እንዲሁም እጃችን ላይ ያለ የሞባይል ስልካችንን በመጠቀም በሱ ልንልክ እንችላለን ማለት ነው። እንዲሁም ካርድ መላክ ሊሆን ይችላል ማለት ነው። አንደኛው ለሌላኛው ሰው ካርድ መላክ ይችላል ማለት ነው። ስለዚህ መላክ ማለት የሆነን ነገር ከአንደኛው ሰው ወደ ሌላኛው ሰው ማስተላለፍ። ወይንም መስጠት ወይንም መላላክ ማለት ነው። ይህንን የሆነን ነገር ሊሆን ይችላል ማለት ነው ማንኛውንም ነገር ከአንደኛው ወደ ሌላኛው ሰው ማስተላለፍ። ወይንም መላክ ማለት

እንቁላል እንግዲህ እንቁላል ማለት ያው የተለያዩ የእንቁላል አይነቶች ምናምን ማለት ነው። ከተፈጥሮ የሚገኝ ከዶሮ ሊሆን ይችላል ወይንም ከተለያዩ አዋፋት ሊሆን ይችላል ማለት ነው። እንቁላል ይባላል ከእነሱ የሚገኘው ማለት ነው እንግዲህ ይህ እንቁላል። አንደኛ ለመራቢያ እንደ መራቢያ ያገለግላል ማለት ነው። ለመራቢያነት ልንጠቀመው እንችላለን እንዲሁም ደግሞ የተለያዩ የሚበሉ እንቁላሎች አሉ። ለምሳሌ የዶሮን እንቁላል ብንወስድ ለምግብነት ይውላል ማለት ነው። እንግዲህ እንቁላልን ለምግብነት ልንጠቀመው እንችላለን ማለት ነው። እንዲሁም በመሸጥ የገቢ ምንጭ ለማግኛ መንገድ ነው ማለት ነው። እና እጅግ ለጤናም ተስማሚ የሆነና ጥሩ የሆነ ምግብ መስራት እንችላለን ማለት ነው። እንቁላልን በመጠቀም በአብዛኛው ሰዎች ተወዳጅ የሆነ እንዲሁም ተመራጭ የሆነ ምግብ ጣፋጭ የሆነ ምግብ መስራት ይቻላል ማለት ነው እንቁላልን በመጠቀም።

ትልቅ ማለት የሆነን መጠንን የሚገልጽ ነው ማለት ነው እንግዲህ ግዙፍ ወይንም ታላቅ ማለት ነው። ትልቅ ቤት ልንል እንችላለን ወይም ትልቅ መኪና ልንል እንችላለን ወይም ትልቅ መሬት ልንል እንችላለን ወይም ታላቅ ሰው ወይንም ትልቅ ሊባል ይችላል ከአንዱ የሚበልጥ ከሆነ ያው እንግዲህ ታላቅ ማለት የሆነ መጠንን እንዲሁም ግዝፈትን የሚገልጽ ማለት ነው። ትልቅ ሊባል ይችላል አንድ ነገር በመጠኑ እጅግ ከፍተኛ ከሆነና በመጠኑ በቁጥርም እንዲሁም በተለያየ ነገር ከበለጠ ይሄ ትልቅ ነው ሊባል ይችላል ማለት ነው። እንዲሁም በተለያዩ ስታተስ ሶሻል ማህበራዊ ስታተስ ሊሆን ይችላል በተለያዩ ነገር ሊሆን ይችላል ማለት ነው። ወይንም እጅግ አዋቂ ከሆነ ትልቅ ሰው ነው ሊባል ይችላል ማለት ነው። እና ወይም ትልቅ ጫማ ትልቅ ጃኬት ትልቅ ረጅም እንደማለት ያው መጠንን የምንገልጽበት ቃላት ነው ማለት ነው። ይሄ ትልቅ ማለት

አምስት። አምስት አምስት ማለት ያው ቁጥር ነው ቁጥር የቁጥር መገለጫ ነው። የሆኑ ነገሮች አምስት ለምሳሌ አንድ ሁለት ሶስት አራት አምስት አምስተኛ ላይ ስንደርስ አምስትን እንላለን ማለት ነው። ስለዚህ ይህንንም ለተለያዩ ነገሮች ልንጠቀምበት እንችላለን አምስት ሰዎችን ልንል እንችላለን አምስት ቤቶችን ልንል እንችላለን አምስት መኪኖችን ልንል እንችላለን። አምስት ቀን ልንል እንችላለን አምስት ቀን ቀረው ወይም አምስት ቀን ሆነው ሊባል ይችላል ማለት ነው ለሆነ ክስተት ወይንም ከተፈጠረ በኋላ የሆነ ነገር። ከተፈጠረ ወይንም ከሆነ በኋላ አምስት ቀን ከሆነው አምስት ቀን ሆነው እንላለን ማለት ነው። እንደውም ወደፊት አምስት ቀን ሲቀረው የሆነ ቀን ቀጠሮ ይዘን ወይንም የሆነ እቅድ ይዘን የሆነ የፕሮግራም ሊኖር ይችላል ማለት ነው። ለሆነ ነገር ለሱ አምስት ቀን ሲቀረው ወይንም ያ ነገር ሊደርስ አምስት ቀን ብቻ ሲቀረው አምስት ቀን ቀረው እንላለን ማለት ነው። እና አምስት የሚለው ቁጥርን ነው የሚገልጽልን ብዛትን ነው የሚገልጽልን ማለት ነው። እንግዲህ ይሄ አምስት ስልኮች ልንል እንችላለን አምስት ቤቶች ልንል እንችላለን አምስት ሰዎች ልንል እንችላለን ማለት ነው አምስት ሰርቪሶችን ልንል እንችላለን አምስት አይሮፕላኖችን ልንል እንችላለን። እንዲሁም አምስት ተማሪዎች አምስት አስተማሪዎች አምስት አውሮፕላን አይሮፕላኖች አምስት መንገዶች ልንል እንችላለን አምስት ብርቅዬ እንስሳቶች ልንል እንችላለን እንዲሁም አምስት ሀገራት ልንል እንችላለን። አምስት መንግስታት በአንድ ላይ ተወያዩ ልንል እንችላለን አምስት ሀገራት ትብብርን ፈጠሩ አምስት ሀገራት በፖለቲካ በኢኮኖሚ እንዲሁም በወታደራዊ ሀይል ለመተባበር ዝግጁ ሆኑ ልንል እንችላለን። እንዲሁም አምስት መኪኖች እየመጡ ነው ልንል እንችላለን። አምስት ልጆች ኳስ እየተጫወቱ ነው ወይም አምስት ልጆች እየሮጡ ነው እየተጫወቱ ነው ልንል እንችላለን ማለት ነው። አንዲት እናት በአንድ ጊዜ አምስት ልጆችን ወለደች ወይም በሰላም ተገላገለች ልንል እንችላለን ማለት ነው። እንዲሁም አንድ ሰው አምስት ልጆች አሉኝ ሊል ማለት ነው። ሁለት ሴት እንዲሁም ሶስት ወንድ በጠቅላላ ድምር አምስት ልጆች አሉኝ አምስት ልጆች ወልጃለሁ ሊል ይችላል ማለት ነው። እንዲሁም አምስት ቤተሰብ ነን እኛ ቤት ውስጥ በአንድ ላይ የምንኖር አምስት ቤተሰብ ነን ልንል እንችላለን ማለት ነው። እንዲሁም ባጃጅ አምስት ሰው መያዝ ትችላለች ወይም አምስት ሰው ይዛ መንቀሳቀስ ትችላለች ልንል እንችላለን ማለት ነው። እና ይሄ በአጠቃላይ የሚገልጽልን አምስት የሚለው ነገር ቁጥርን ነው የሚገልጽልን። በአራት እና በስድስት መካከል የሚገኝ ከአራት የሚበልጥ ከአምስት የሚያወስ ኦድ የሆነ ወይንም ለራሱና ለአንድ ብቻ የሚከፈል ቁጥር ነው ማለት ነው። አምስት ማለት

መቼ መቼ የሚለው እንግዲህ ጊዜን ነው የሚያመላክተው ወደፊት ሊሆን የሚችልን ነገር ጊዜ ነው ወይንም ያለፈን ነገር የሚያመለክት ማለት ነው ይሄ የሚጠቁመን ጊዜን ነው ማለት ነው። ለምሳሌ የአድዋ ጦርነት መቼ ነበር የተካሄደው ብሎ አንድ ሰው ሊጠይቅ ይችላል ያለፈ ጊዜን ለመጠየቅ ማለት ነው እንዲሁም ኢትዮጵያ ጣሊያንን ለሁለተኛ ጊዜ አሸንፋ ከሀገሯ ጣሊያንን ለአምስት አመት ኢትዮጵያ ከቆየች በኋላ መቼ ወጣች ጣሊያን የሚለው ነገር፣ እንዲሁም ኢንዱስትሪያል ሪቮሉሽን መቼ ጀመረ የሚለውን ለመጠየቅ ያገለግለናል ማለት ነው መቼ የሚለው ጊዜን ለማመላከት ነው ማለት ነው። ለምሳሌ አንድ ሰው መቼ ተወለድክ ብሎ ሊጠይቀው ይችላል ማለት ነው ትምህርት ቤት መቼ ገባህ ይላል ማለት ነው፤ ስለዚህ መች ነበር የዚህ አመት ትምህርት ቤት እየጀመረው የሚለውን ሊጠይቅ ይችላል ማለት ነው፣ እንዲሁም ይህ ወር ምንቀል ላይ ነበር ወይም መቼ ነበር የገባው ያለፈው ብሎ ሊጠይቀው ይችላል። እና ይሄ መቼ የሚለው ያለፉ ጥያቄዎችን ወይም ያለፉ ጊዜያቶችን ለማመልከት እንትን ሊል ይችላል ማለት ነው ስለዚህ አንድ ሰው መች ነበር ያገባኸው፣ መቼ ነው የተመረከው፣ ብሎ ሊጠይቅ ይችላል ማለት ነው። ወደዚህ ሀገር መቼ ነው የመጣኸው ምን ያህል ጊዜ ሆነህ መች ነበር የመጣኸው የሚለውን ጥያቄም ለመጠየቅ እና ይህ ጊዜን ለማመልከት ያለፉ ጊዜታችን ለማመልከት ይጠቁመናል ማለት ነው። ስለዚህ ኢትዮጵያ ለምሳሌ ኢትዮጵያ ኤሌክትሪክ ሀይል መቼ ነው የጀመረችው ወይም ኢትዮጵያ ታላቁን የህዳሴ ግድብ መች ነበር የተጀመረው ሊባል ይችላል ማለት ነው። እንዲሁም የኢትዮጵያ ጠቅላይ ሚኒስተር መች ነበር ወደ ስልጣን የመጡት ከመች ጀምሮ ነበር ሰልጣን የያዙት ሊባል ይችላል ማለት ነው ለምሳሌ ይሄ መቼ ነው የተቋቋመው፣ ከመቼ ጀምሮ ነው ስራ የጀመረው፣ ማለት እንደነዚህ አይነት ጥያቄዎችን ለመጠየቅ ይቻላል ማለት ነው፣ ያው ጊዜን የምንጠቁምበት ነው ማለት ነው ይሄ መች ማለት እንዲሁም ወደ ፊት ሊሆኑ የሚችሉን መቼ ትመጣለህ፣ ልንለው እንችላለን አንድ ሰው ለምሳሌ እመጣለሁ ካለ መቼ ትመጣለህ የሚለውን ይጠቁማል ማለት ነው እንዲሁም ፈተና መቼ ነው የፈተና ጊዜ የመቼ ነው ሊሆን ይችላል ማለት ነው፤ እንዲሁም ዘንድሮ ጾም በስንት ነው የሚያዘው ወይም የዘንድሮ በዓል ኢድ አልፈጠር በዓል መች ነው ሊባል ይችላል ማለት ነው እና እንዲሁም የተለያዩ ጥያቄዎችን ለመጠየቅ ጊዜን የሚያመለክት ይህ መቼ የሚለው እንደ አጠቃላይ ጊዜን የሚያመለክት ወይም የጊዜ አመልካች ነው ማለት ነው።

ፌብሩዋሪ ይህ ደግሞ ወሮች የወር ነው ማለት ነው። ፌብሩዋሪ የሚባለው በግሪኮሪያን አቆጣጠር ወይንም በፈረንጆች አቆጣጠር ሁለተኛው ወር ሲሆን ደግሞ በእኛ ሀገር አቆጣጠር ወይም እንደ ኢትዮጵያን አቆጣጠር ወር ስድስተኛው ወር ላይ የሚገኝ ነው ማለት ነው ወይንም ስድስተኛ ወር ላይ ያለ ነው ማለት ነው። ያው እንግዲህ ፌብሩዋር የሚለው እንደ አጠቃላይ የሚያመለክትልን ወይም የሚገልጽልን ወራት ነው ማለት ነው። አሁን እንደምታውቁ በአመት አስራ ሁለት ወራቶች አሉ ከእነዚህ ከአስራ ሁለት ወራቶች አንደኛው ፌብሩዋሪ ይባላል ማለት ነው። ቀናቶች ተደምረው ሳምንታት ይሆናሉ ሳምንታቶች ተደምረው ደግሞ ወር ይሆናሉ አንድ ወር ደግሞ ሰላሳ ቀን ነው ማለት ነው። እንግዲህ በዚህ በሰላሳ ቀን ወር ውስጥ በአመት ሶስት መቶ ስልሳ ቀኖች እንዳሉ ይታወቃል። ከሶስት መቶ ስልሳ አምስት ቀኖች ሰላሳውን ቀን የሚይዘው ሁለተኛ ወር ላይ የሚ ከላንደር ፌብሩዋሪ የሚባለው ወር ነው ማለት ነው

ብርቱካን ብርቱካን የሚባለው ነገር ምንድነው? ብርቱካን እንግዲህ ፍራፍሬ አይነት ነው ወይም ከፍራፍሬዎች ውስጥ የሚመደብ አይነት ከዝና ፍራፍሬ ውስጥ ምድብ የሚገባ አይነት የምግብ አይነት ነው ወይም ፍራፍሬ ነው ማለት ነው። ብርቱካን እንግዲህ ለተለያዩ ጥቅሞች ሊሆን ይችላል ለመድሃኒትነትና ለምግብነት ሊውል ይችላል ማለት ነው ለምግብነት ተመራጭና እና ደስ የሚል የምግብ አይነት ነው ማለት ነው። ብርቱካን እንግዲህ ቆላማ አካባቢዎች ወይም ሞቃት በምንላቸው አካባቢዎች በቅሎ ሊያዲግ የሚችልና ፍሬ ሊሰጥ የሚችል ነው ማለት ነው። እንግዲህ ግብርና ባለሙያዎችም በግብርና ዘርፍ የሚተዳደሩ ግብር እሱን በማምረት ወይንም እሱን በመትከል የገቢ ምንጫቸውን ሊያሳድጉ ይችላሉ ማለት ነው። እንዲሁም የምግብ ፍጆታቸውን ከፍ ሊያደርጉና ለምግብነት ጥቅም ሊያውሉት ይችላሉ ማለት ነው። እንግዲህ ይሄ ብርቱካን የሚባለው ነገር የተለያዩ ሁለት አይነት ከለሌላው ማለት ነው አረንጓዴ እና ቢጫ ጽዲት ያለ እንዲሁም በሁለቱ መካከል የሆነ የቀለማ እለት ይኖረዋል ማለት ነው አንድ ነው ትንሽ ቆምጠጥ ማለት ባህሪ ኖረዋል ብርቱካን። እና ገበሬዎች እሱን በማምረት ወይንም እሱን ተክለው በመጠቀም ብዙ ጥቅሞችን ሊያገኙ ይችላሉ ማለት ነው። ከእነዚህም ጥቅሞች መካከል አንደኛው ያው ለምግብነት የሚያውሉት ነው ያው ለምግብነት ይጠቀሙታል ማለት ነው ፍሬ ሲሰጣቸው ወይንም ለምግብ ሲደርስ ገበሬዎች ያንን ቆርጠው ለምግብነት መጠቀም ይችላሉ ማለት ነው ወደ ቤተሰቦቻቸውም ለራሳቸውም ቤተሰባቸውንም ለራሳቸውንም መመገብ ይችላሉ ማለት ነው። ሌላኛው ያው ለገበያ የማቅረብ ነው ለገበያ በማቅረብ የተለያዩ ገቢዎችን ወይም የገቢ ምንጭ ሊሆን ይችላል ማለት ነው። በብዛት ከተከሉና በብዛት ካለ መንገድህ ያፈረው ሲያፈራ ያንን በመቁረጥ ወደ የተለያዩ ገበያ ማዕከላት በመላክ ትልቅ የሆነን ገቢ ወይም ትልቅ የሆነ ገንዘብን ሊያገኙበት ይችላሉ ማለት ነው። በዚህ በብርቱ ካን እና ይህ እጅግ ጠቃሚ የሆነ የፍራፍሬ አይነት እንዲሁም ጣፋጭ እና ተወዳጅ የሆነ የፍራፍሬ አይነት ነው ማለት ነው። ብርቱካን

ሩቅ ማለት እንግዲህ አቅጣጫን ወይም የሆነ ቦታን የሚጠቁም ነው ማለት ነው እንግዲህ አንድ ቦታ ሩቅ ወይም ቅርብ ሊባል ይችላል ማለት ነው። እንዴ የሚውፈጀው ጊዜ ወይም እንደሚፈጀው ታይም ሩቅ እና ቅርብ ተብሎ ልወሰን ይችላል ማለት ነው። ለምሳሌ ሩቁ ምስራቅ በመባል የሚጠራ የተለየ አካባቢ ወይም አህጉር አለ ማለት ነው። እና ቤትህ ቅርብ ነው ሩቅ ነው በማለት አንድን ሰው ልንጠይቀው እንችላለን። የት ጋር ነው የት የት አካባቢ ነው መኖሪያ መኖሪያህ ከስራ ቦታ እንዴት ነው ምን ያክል ነው? እርዝመቱ ስንት ኪሎ ሜትር ያስኬድሀል ወይም ስንት ሰዓት ይፈጅብሃል ከቤትህ መስሪያ ቤትህ ወይንም ስራ ቦታ ለመድረስ እንዲሁም ከስራ ቦታህ ቤትህ ለመድረስ ስልት ሰዓት ይፈጅብሃል ልንል እንችላለን ማለት ነው። አንድን ሰው ይሄን በማለት ልንጠይቀው እንችላለን ማለት ነው። የስራ ቦታህ ሩቅ ነው እንዴ ከቤት ምን ያክል ነው ልንለው እንችላለን? እንግዲህ ሩቅ ማለት ቦታን ከአንድ ቦታ የአንድ ቦታ እና የሌላኛው ቦታ መራራቅ ወይንም የታሪክ መራራቅ ሊሆን ይችላል ወይንም ወይንም የጓደኝነት መራራቅ የቤተሰብ መራራቅ ሊሆን ይችላል ማለት ነው። እና ሩቅና ሩቅ ቦታ ሊሆን ይችላል ማለት ነው። አንድ ሰው እንግዲህ ለምሳሌ ከስራ ቦታው ሩቅ የሆነ ቤቱ መኖሪያ ቤቱና ስራው የተራራቀ ከሆነ ያኔ ብዙ ወጪ ያወጣል ማለት ነው። የመጓጓዣ ወጪ ወይንም ስራ ቦታው ለመሄድ ከቤቱ ተነስቶ ብዙ ወጪ ወይም ብዙ ገንዘብ እና ሌላ ተጨማሪ በጀት ያስፈልገዋል ማለት ነው። ምክንያቱም ስራ ቦታው መሄድ ስላለበት ስራ ቦታውን ማቋረጥ ስለሌለበት ማለት ነው። ስራውን መቀጠል ስላለበት እንደዛ ሲባል ደግሞ በጊዜ በአግባቡ በሰአቱ ወይንም በስራ ሰዓት የመግቢያ የስራ የላሱ የራሱ የሆነ የመግቢያ ሰዓት ይኖረዋል። በዛ ሰዓት ቶሎ ለመድረስ እዛ ቦታ ማለት ነው ወይንም እዛ ስራ ቦታ ሌላ በጀት ተጨማሪ በጀት ያስፈልገዋል ማለት ነው። እንደገናም ደግሞ ወደዛው አቅራቢያ ልከራይ ቢል የቤት ኪራይ ሌላ ወጪ ወይም ሌላ ተጨማሪ ገንዘብ ይሆንበታል ማለት ነው። እና ይሄ ሩቅ የሚባለው ነገር በእንደዚህ አይነት መልኩ ልገለጽ ይችላል ማለት ነው። ለምሳሌ ከ ከአዲስ አበባ ደሴ ቅርብ ነው ሩቅ ሊባል ይችላል። ከአዲስ አበባ ደሴ ቃል ወይስ ከአዲስ አበባ መቀሌ ቢባል አሁን ከአዲስ አበባ መቀሌ ሩቅ ነው ልንል እንችላለን። ከአዲስ አበባ ጎንደር መሄድ ይሻላል ውስጥ ከአዲስ አበባ አዲስ ደሴ ብንል ጎንደር መሄድ ሩቅ ነው ማለት እንችላለን ማለት ነው። እና ይህንን ይመስላል ማለት ነው ይሄ ሩቅ የሚባለው ነገር ይህን የሚገልጽ እና በእንዲህ አይነት መልኩ ልገለጽ ይችላል ማለት ነው። ለምሳሌ ከደሴ አዲስ አበባ መሄድ እና ከደሴ ጎንደር መሄድ የትኛው ሩቅ ነው? ቢባል ከዴሴ ጎንደር መሄድ ሊርቅ ይችላል ማለት ነው። እንዲሁም ከዴሴ ባህርዳር መሄድና ከደሴ አዲስ አበባ መሄድ የትኛው ሩቅ ነው? ከዲሴ ባህርዳር መሄድ ሩቅ ነው ወይንስ ከደሴ አዲስ አበባ መሄድ ሩቅ ነው ብንል ከዴሴ ባህር ዳር መሄድ ይሩቅ ነው ወይም ይርቃል ልንል እንችላለን ማለት ነው። ኢትዮጵያ ከአሜሪካን ሩቅ ናት ወይንስ ቅርብ ናት? ብንል ኢትዮጵያና አሜሪካን በጣም የተራራቁ ሀገራት ናቸው ማለት ነው ሩቅ የሆነ በጣም ብዙ ዲፈረንስ አላቸው ማለት ነው። እና ይህም የሚገልጽልን የአንድን ነገር ከሌላኛው መገኛ እርቀትን የዘመን እርቀትን ሊሆን ይችላል። እንዲሁም የታሪክ መራራቅ ሊሆን ይችላል። በተለያዩ የተለያዩ ነገሮችን ልዩነትን በአብዛኛው ግን ርዝመትን ወይም በኪሎ ሜትር ይሄ የምንለካው የቦታ ርቀት በሱ ልንጠቀመው እንችላለን ማለት ነው። በአብዛኛው ማለት ነው።

ደቂቃ ማለት ስድሳ ሴኮንድ ለምሳሌ አንድ ደቂቃ ስልሳ ሰኮንድ ይባላል። ለአንድ ደቂቃ ስልሳ ሰኮንድ ደቂቃ ማለት ይሄ ነው ማለት ይህ ነው። ሰዓት ወይንም የጊዜ አቆጣጠር ወይም የሰዓት አቆጣጠር ነው ማለት ነው ይሄ ደቂቃ የሚባለው ነገር ያው እንግዲህ አንድ ሰዓት ስልሳ ደቂቃ ነው። አንድ ደቂቃ ደግሞ ስልሳ ሴኮንድ ነው ማለት ነው። አንድ ቀን አስራ ሁለት ሰዓት ነው ወይም አንድ ቀን አስራ ሁለት አንድ ቀን ሃያ አራት ሰዓት ነው። ሃያ አራት ሰዓት ደግሞ በስድሳ ደቂቃ ማባዛት ነው ማለት ነው ስንት ደቂቃ እንደሆነ በዚህ ማግኘት እንችላለን ማለት ነው እና ይሄ ደቂቃ የሚባለው ነገር ያው ሰዓትን ወይም ጊዜን የምንለካበት ጊዜ የምናውቅበት ነው ማለት ነው። ሰዓትን ለመለካት የምንጠቀምበት ነው። ማለት ነው ይሄ ደቂቃ የምንለው ነገር በሱ እናውቃለን ማለት ነው ስንት ሰዓት ሰዓት የሚቆጥሩ በዚህ ደቂቃ ነው ማለት ነው። በየትኛውም ቦታ ወይም በየትኛውም ሁኔታ አንድ ደቂቃ ስልሳ ሴኮንድ ነው አንድ ሰዓት ደግሞ ስልሳ ደቂቃ ነው ማለት ነው ይህ ህግ የማይሻር ወይም እውነት የሂሳብ ስሌት ወይም የአቆጣጠር ስሌት ነው ማለት ነው። የቀን ክፍለ ጊዜ አስራ ሁለት ሰዓትን ይይዛል። የሌሊቱ ክፍል ጊዜ ደግሞ አስራ ሁለት ሰዓትን በአጠቃላይ አንድ ቀን ሃያ አራት ሰዓት ይይዛል ማለት ነው እና ደቂቃ ማለት ይሄ ነው ማለት ነው በየስልሳ ሴከንዱ አንድ እያለ በየስልሳ ሴከንዱ አንድ ሁለት እያለ የሚቆጥር የሰዓት መቁጠሪያ ነው ማለት ነው እያንዳንዷ ደቂቃ ተደምራ ነው እንግዲህ አንድ ሰዓት ወይም አንድ ቀን፣ አንድ ሳምንት፣ አንድ ወር፣ አንድ አመት ብላ ይህን ያህል ዘመን የቆጠርንበት ያለው ማለት ነው እና ደቂቃ ማለት ያው ሰዓትን የሚያመለክት ነው ማለት ነው።

ኮፍያ ማለት ከላይ ሊበለስ ሊለበስ የሚችል ጭንቅላት ላይ የሚደፋ የልብስ አይነት ነው ማለት ነው። ሰዎች ጭንቅላታቸው ላይ ኮፍያን ሊለብሱ ይችላሉ ማለት ነው። ለፀሀይ እንዲሁም ለብርድ መከላከያ ሊሆን ይችላል ማለት ነው። ይሄንን ኮፍያ የሚለብሱት እና በዛ ምክንያት ኮፍያ ሊለብሱ ይችላሉ ማለት ነው። ሰዎች ወንዶች በተለይ የተለያዩ ኩፍይቶችን ይለብሳሉ ማለት ነው። ከሴቶች በተለየ ሴቶች ያው ጥምጣም ወይንም ሻርብ ሊለብሱ ይችላሉ። ወንዶች እንዲሁም ኩፍያ ሊያደርጉ ይችላሉ ማለት ነው። ይህም የተለያየ ብርድን ለመከላከል እንዲሁም ከፀሀይ ለመከላከል ማለት ነው። በዛ ምክንያት እንትን ሊሉ ይችላሉ ኮፍያ ሊደርቡ ከላይ ሊለብሱ ይችላሉ ማለት ነው

አክስት ማለት የእናት እህት ወይንም የአባት እህት ማለት ናት እሷ አክስት ትባላለች የዝምድና ሀረግና የሚገልጽ ነው ማለት ነው። ለእናታችን እህት ወይም ለአባታችን እህት ከሆነች አክስታችንን ልኮን ትችላለች ማለት ነው። እንዲሁም አንዳንድ ሰዎች አክስት የእናት ምትክ በማለት ሊገልጹት ይችላሉ ማለት ነው። እና አክስት ማለት ያው እናትን ልትተካ የምትችልና በጣም ደስ የምትል አክስት ያለው ሰው ይኖራል። እኔም ብጦ ብዙ አክስቶች አሉኝ ብዙ የእናቴም የአባቴም በእናቴም በኩል በአባቴም በኩል ብዙ አክስቶች አሉኝ ማለት ነው። ብዙ ሰዎች አክስታቸውን ይወዳሉ አክስት ሲኖራቸው ደስ ይላቸዋል ማለት ነው ወይንም ይወዳሉ ማለት ነው። እና አክስት ማለት ይህን የዝምድና ሀረግ የሚገልጽልን አይነት ነው ማለት ነው። አክስት ማለት ይህንን ይገልጻል ማለት ነው ወይም የዝምድና ሀረግ የሚገለጽበት ነው ማለት ነው

እህት ማለት እንግዲህ የሴት ጾታን የሚገልጽ ነው ማለት ነው የሴት ጾታ እህት ስትባል ያው ሴት ነው ልኮን የምትችለው እናም የዝምድና ሀረግን የሚገልጽ አይነት ነው ማለት ነው። እንግዲህ አንዲ ሰው እህት ሊኖረው ይችላል ሴት እህት ሴት ማለት ነው ያው እህት ሲባል ከላይ እንደገለጽኩት። ስለዚህ ማንኛውም ሰው እህት ሊኖረው ይችላል ማለት ነው። በሁለት መንገድ እህት ሊኖረው ይችላል አንድ የአባቱ ልጅ ልትሆን ትችላለች። ወይንም የእናቱ ልጅ ልትሆን ትችላለች ማለት ነው። ወይንም ደግሞ በሁለቱም ጎን ልትሆን ትችላለች ማለት ነው የአባቱም የእናቱም ማለት ነው ማለት ነው። እና እህት ማለት የሚገልጸው ይህንን ሴት እህት ወይም በአባት ወይንም በእናት ወይንም በሁለቱም ጎን ማለት ነው

ካልሲ ማለት አንዱ የልብስ አይነት ነው ልንለብሰው የምንችለው የልብስ አይነት ነው ማለት ነው። ካልሲ ከጫማ ስር ወይንም ከጫማችን ውስጥ ልንለብሰው የምንችለው የልብስ አይነት ነው ማለት ነው። እና ካልሲ ያው የጨማ አይነት ነው የተለያዩ ብራንዲ የተለያዩ አይነት ካልሲዎች ይኖራሉ ማለት ነው። አንዳንዶች ትንሽ ለሾርት የሆኑና ከታች ብቻ ከውስጥ እግራችን ብቻ የሚሆኑ ይሆናሉ። አንዳንዶች ደግሞ እስከ ቁርጭምጭምት አካባቢ የሚደርሱ ማለት ነው። አንዳንዶቹ ደግሞ ረጅም ይሆናሉና ከጉልበታችን በታች የሚደርሱ ቅጥማችንን ሙሉ የሚሆኑ ነው ማለት ነው። እንግዲህ እንደሚያስፈልግነቱ አንድ ሰው የተለያዩ ሾርትም ረጅምም ከልሶች ሊለብስ ይችላል ማለት ነው። ለምሳሌ ብርድ በሚሆኑበት ሰዓት በጣም ረጅም ካልሰ ሊለብስ ይችላል ማለት ነው። ብርድ ለመከላከል እንዲሁም ከብርዱ እንትን ለማለት ረጅም የሆነ ካልሲ ሊለብስ ይችላል ማለት ነው። አንዳንድ ጊዜ ደግሞ ሙቀት ከሆነ ለጫማው ብቻ ሾርት ወይም ነው። እንደውም ከእግሩ ቃለም ጋር በተያያዘ ወይም ከእግሩ ምስር ጋር ለምሳሌ ቀይ ከሆነ እግሩ ምናልባት ዝም ብሎ ሾርት ሊለብስ ይችላል እንደውም ጥቁር ከሆነ ደግሞ ካልሲዮን ከፍ አድርጎ ሊሸፍን ይችላል ማለት ነው። የሁሉም ምርጫ እንደተለያየ ነው በእንደዚህ አይነት መልኩ ሊለብስ ይችላል ማለት ነው። ካልሲ ማለት ከጫማ ስር የሚለበስ የልብሳ አይነት ነው

ብድር ማለት እዳ ማለት ነው ወይንም የብድር አገልግሎት ማለት ነው። ብድር እንግዲህ የተለያዩ ኢንቨስተሮች ወይም ኢንቨስት የሚያደርጉ አካላት። ብድር ሊበደሩ ይችላሉ ማለት ነው ግለሰቦች ብድር ሊበደሩ ይችላሉ እንዲሁም ፊርሞች ወይም ነጋዴዎች ብድር ሊበደሩ ይችላሉ እንዲሁም መንግስት ብድር ሊበደር ይችላል ማለት ነው። ግለሰቦች ለምን ይበደራሉ ስንል ግለሰቦች ለምሳሌ በጀታቸው እና የሚፈልጉት ወይም ወጫቸው ኮንሲዩም የሚያደርጉት የፍጆታ እቃቸውን በበጀታቸው ባላቸው በጀት ማሟላት ካልቻሉ ወይም ያላቸው በጀት ያንን ማሟላት ካልቻለ ብድር ተበደረው በዛ ብድር ፍጆታቸውን ሊያሟሉ ይችላሉ ማለት ነው። ወይም ለቤተሰብ የሚያስፍለጋቸውን ፍጆታ በዛ ሊያካክሱ ይችላሉ ማለት ነው። ይሄንን የነሱ በጀት ጥረት ያላሟላውን እንዲሁም ነጋዴዎች ወይንም የድርጅት ባልተቤቶች ማለት ነው። ሊበደሩ ይችላሉ ምክንያቱም ያላቸው በጀት ለማስፋፋት ሲፈልጉ ወይንም ሰፋ አድርገው ለመስራት ያላቸው ጥሬ ገንዘብ ወይንም ያላቸው እንትን በቂ ካልሆነ ያኔ ተበድረው ሊሰሩ ይችላሉ ማለት ነው። እንዲሁም መንግስት የበጀት እጥረት ሲያጋጥመው ወጪውና በጀቱ አልመጣጠነበት ሲል ገቢውና ወጪው ሲለያይበት ማለት ነው ወጪው ከገቢው ከበለጠ ያኔ ያንን እጥረት ለመምራት ሲል ያንን ጥረት ለመሙላት ሲል ይበደራል ማለት ነው። በመበደር ያንን የበጀት ጉድለቱን ወይም በጀት ዴፊሲቲ የሚባለውን እሱን ይሞላዋል ማለት ነው ወይ እሱን በመሙላት በጀቱን ሊያስተካክልና ባላንስ ሊያደርግ ወይንም ተመጣጣኝ በጀት እንዲኖረው ሊያደርግ ይችላል ማለት ነው። ተመጣጣኝ በጀት በማድረግ ሀገሪቱን የተረጋጋ ኢኮኖሚ እና የተረጋጋ ሀገር የተረጋጋ ኢኮኖሚ እንዲኖረው ሊያደርግ ይችላል ማለት ነው። ምክንያቱም ይህ በጀት አለመመጣጠን ካለ ሀገሪቱ ጥሩ ላይሆን ይችላል እንዲሁም የንግድ ወጪና ገቢ ንግድ ተመጣጣኝ ላይሆን ይችላል ያ ደግሞ በሀገሪቱ ኢኮኖሚ ላይ ችግርን ሊያመጣ ይችላል ማለት ነው። ኢኮኖሚ ድቀትን የኢኮኖሚ ውድቀትን እንዲሁም የኢኮኖሚ ከስራትን ሊያመጣ ይችላል ማለት ነው የገንዘብ የመግዛት አቅምን ሊያዳቅም ይችላል ማለት ነው እና የተለያዩ ነገሮችን ሊያስከትል ይችላል ማለት ነው። ይሄ የመጀት ጥረት ስለዚህ ያንን ለማስተካከል ሲባል ያንን የማስተካከል ለማስተካከል ሲባል ገቨርመንት በንት ብድር ሊበደር ይችላል ማለት ነው። ገቨርመንት ብድር በመበደር ይሄን የበጀት ጉድለቱን ይሄን የበጀት እጥረቱን ሊያስተካክል ይችላል ማለት ነው የበጀት እጥረቱን ይህን የበጀት አለመመጣጠን በዚህ ብድር አማካኝነት ሊያስተካክለው ይችላል ማለት ነው። እንዲሁም ብድሮች ከምን ከምን ይገኛሉ ከተባለ አንደኛ ከግለሰቦች ወይም ከባለሀብቶች ብድር ሊገኝ ይችላል ማለት ነው። እነዚህ ትርፍ ብድር ያላችሁ ብር ያላችሁ ወይም የማይሰሩበት ወይም ኢንቨስት ያልተደረገ ብድር ካላቸው እሱን በመጠቀም ከዛ ብድር እንትን ሊሉ ይችላሉ ማለት ነው። በዛ ብድር ያ ሰው እንዲሰራበት ወይንም ያ ነጋዴ ወይንም መንግስት ኢንቨስት እንዲያደርግበት እና ለሀገር ኢኮኖሚ እንዲውል ይደረጋል ማለት ነው። እንዲሁም ሌላኛው መንግስት ከባንኮች ሊበደር ይችላል ማለት ነው። ከንግድ ባንኮች በመበደር ከእነሱ ለእነሱ ወልድ በመክፈል ከዛ በድር ከዛ ሊያገኝ ይችላል ማለት ነው መንግስት በዚህ አይነት ብር ሊያገኝ ይችላል ማለት ነው። እንደውም ቦንድ በመሸጥ ቦንድን በመሸጥ ማለት ነው ቡንድ ማለት ያው እዳ ማለት ነው። የሆነ አማውንት ወይንም የሆነ መጠን ተጽፎበት ይሸጣል ያው ቦንድ በዛ ምክንያት ገንዘቡ ይሰበሰባል። ያንን ቦንድ የያዘ ሰው ኋላ ብድሩን መንግስት ብድር መመለስ ሲጀምር በዛ በቦንዳቸው ከነወለዱ ይቀበላሉ ማለት ነው። ቦንዳቸውን በመመለስ እንዲሁም መንግስት ከባንኮች ሊበደር ይችላል ማለት ነው። ከባንኮች በመበደር ያንን የበጀት ክፍተቱን ይሞላል ማለት ነው። እንዲሁም በተጨማሪ ደግሞ ከውጭ ሀገራት ከውጭ ሀገር ባንኮች ይሄም ከውጭ ሀገር ድርጅቶች እንዲሁም ከኢንተርናሽናል ድርጅቶች ከወርድ ባንክ እና በመበደር ሊሰራ ይችላል ማለት ነው። ግለሰቦች እንዲሁም ግለሰቦች ከግለሰብ ሊበደሩ ይችላሉ ማለት ነው። እንዲሁም ከባንኮች ሊበደሩ ይችላሉ ማለት ነው ግለሰቦች ከባንኮች በመበደር ያስኬዳሉ ስራቸውን ማለት ነው። እንዲሁም የሀገሪቱ ንግድ ባንኮች ወይንም በአንድ ሀገር የሚገኙ ንግድ ባንኮች የነዚህ ንግድ ባንኮች ብድር ሊበደሩ ይችላሉ ማለት ነው። እነሱም እንግዲህ ከብሄራዊ ባንክ ወይንም ፌዴራል ሪዘርቭ ባንክ ከሚባለው ባንክ ሊበደሩ ይችላሉ። ካሽ እጥረት ሲያጋጥማቸው ለደንበኞቻቸው የሚሰጡት የካሽ እጥረት ወይም የገንዘብ ጥረት ሲያጋጥማቸው ያኔ ከዚህ ከብሄራዊ ባንክ ወይንም ከማዕከላዊ ባንክ በመበደር ይህንን የበጀት እጥረታቸውን ሊሞሉ ይችላሉ ማለት ነው። ያኔ የበጀት እጥራቸውን በመሙላት ይህንን የደንበኞቻቸውን እርካታ ያስፈጽማሉ ማለት ነው።

ሰርዝ ማለት አቋርጥ ማለት ነው የሆነን ነገር ማቋረጥ ወይንም የሆነን ነገር እንዳይቀጥል ለማድረግ ማለት ነው። ለምሳሌ አንድ ሰው ጽሁፍ እየጻፈ በሚሳሳትበት ሰዓት ያንን ጽሁፍ ባንዴ ሊሰርዘው ይችላል ማለት ነው። ወይንም ሊያቋረጠው ይችላል ማለት ነው። ወይንም የሆነን ፋይል ፋይል የማያገለግል ከሆነ ወይም የተበላሸ ፋይል እስከሆነ ያንን ከወረቀት ላይ እንዲሁም ከተለያዩ ኮምፒውተሮች ላይ ሊሰርዙት ሊሰርዝ ይችላል ማለት ነው። የማያስፈልግ ፋይል ከሆነ እንዲሁም ያረጀ የድሮ ፋይል ከሆነ ያንን ለማጽዳት ከኮምፒውተር ለማስለቀቅ ሲባል ስቶሬጅ ለማስለቀቅ። ወይንም ሚሞሪው ፉል እንዳሆን ኮምፒውተሩ ሚሞሪ ሲሆን ፉል ሲሆን ያኔ ኮምፒውተሩ ዝገት ስለሚሆን ወይንም ፈጣን እንዲሆን ፕሮሰሱ ሲባል ለተለያዩ ምክንያቶች ይሄንን ፋይል ያስለቅቁታል ማለት ነው። እና ይሄን ፋይል በማስለቀቅ ሊሄዱ ይችላሉ ማለት ነው። እና በአጠቃላይ መሰረዝ ማለት የሆነን ነገር ማጥፋት ወይንም ማለት ነው

መጠጣት ያው እንግዲህ ውሃ ሊሆን ይችላል፣ ሰዎች የተለያዩ ነገሮችን ሊጠጡ ይችላሉ ማለት ነው የተለያዩ የመጠጥ አይነቶች ይኖራሉ ማለት ነው ያኔ ሊጠጡ ይችላሉ ማለት ነው። ብዙ አይነት የመጠጥ አይነት ይኖራሉ ማለት ነው ብዙ ተፈጥሮአዊ ሰው ሰራሽ መጠጦች ይኖራሉ ማለት ነው፤ ለምሳሌ የተፈጥሮን የምናይ ውሃ አንዱ የተፈጥሮ ምንጭ ነው ማለት ነው ወይንም የተፈጥሮ ውሃ ተፈጥሮአዊ የሆነ መጠጥ ነው ማለት ነው እና ሰዎች የተለያዩ ነገሮችን ሊጠጡ ይችላሉ ማለት ነው። ወይንም የተለያዩ መጠጦችን ሊጠጡ ይችላሉ ማለት ነው። እንዲሁም አስካሪ የሆኑም እንዲሁም የማያሰክሩ መጠጦች ይኖራሉ ማለት ነው እና ይህን በመጠቀም ሰዎች ሊጠጡ ይችላሉ ማለት ነው። ያው እሱ ሲጠማቸው ጥማቸውን ለማርካት እንዲሁም ለጤናቸውም ሲሉ እና ለተለያዩ ነገራት ሲሉ ሰዎች እየጠጣሉ ማለት ነው፣ ይህንን መጠጥ የሚባለውን ነገር ይጠቀማሉ ማለት ነው።

ባንክ ማለት እንግዲህ አንድ ተቋም ነው። አንድ የገንዘብ ተቋም ነው ማለት ነው። ይሄ ባንክ የሚባለው ነገር የገንዘብ ተቋም ነው ማለት ነው። እና ባንክ ለተለያዩ አገልግሎቶች ሊውል ይችላል ማለት ነው። ወይንም የተለያዩ አገልግሎቶችን ሊውል ይችላል ማለት ነው። በዋነኝነት የባንክ ስራዎቻቸው ያው ብዙ አይነት ባንኮች ቢኖሩም መጀመሪያ ብድር ወይንም ገንዘብን ዲፖዚት ማድረግ ገንዘብ ተቀማጭ ማድረግ ነው ከዲበኞች በመቀበል። ወይንም ትርፍ የሆነ ገንዘብ ካለው ደንበኛ የማይጠቀምበት ደንበኛ ካለ ከእሱ በመቀበል ያንን ዲፖዚት ያደርጋሉ። እንዲሁም የሚያስፈልጋቸውን ተቀማጭ በፐርሰንት አስር ፐርሰንት የሆነው ቻናል ሃያ ፐርሰንት ማዕከላዊ ባንክ በሚያዛቸው በዛ ተቀማጭ ያንን ፐርሰንት በማስቀመጥ ከዛ የተረፈውን ለሌሎች ብድር ይሰጣሉ ማለት ነው። ለነጋዴዎች፣ ለገበሬዎች፣ ለተለያዩ ድርጅቶች እንዲሁም ለመንግስት ድርጅቶች የሚሆኑ ይችላሉ ለግብር ድርጅቶች ያበድራሉ ማለት ነው። ይሄን ብር በማበደር ደግሞ እነሱ ጠቀም ያለ ወለድ በመሰብሰብ ትርፋማ ይሆናሉ ማለት ነው። ከዛ ወለድ ቀንሰው እንግዲህ ለዛ መጀመሪያ ዲፖዚት ላደረገው ሰው እንዲሁም ለራሳቸው ትርፋቸውን ይከፋፈላሉ ማለት ነው። እና ባንኮች በአጠቃላይ ብዙ ጠቀመታ እጅግ ብዙ ተቀኝታ ያላቸው ናቸው ማለት ነው። ባንኮች ሲባሉ ብዙ አይነት ጠቃሚታ ይኖራቸዋል ማለት እንደውም ለአንድ ሀገር የስራ እድል ለአንድ ሀገር ወጣት የስራ እድልን ይፈጥራሉ ማለት ነው። የስራ እድል ይፈጠርለታል። እዛ የሚሰራ ሰራተኛ የስራ እድል ያገኛል ማለት ነው። እንዲሁም ህንፃ የሚገነባ ባለሀብት ወይም ሪል ስቴት ላይ የሚሰሩ ድርጅቶች እነዛን ግንባታዎቻቸውን ለተለያዩ ለባንክ መስሪያ ቤቶች እንደውም ለብራንች ስራ ማስኬጃዎች ለእነሱ በመከራየት ያኔ ጥቅም ሊያገኙ ይችላሉ ማለት ነው። ከዛ ጥቅም የሚገኘውን ኪራይ በመሰብሰብ ትርፋቸውን ማስፋት ወይም ትርፋቸውን ማባዛት ይችላሉ። ከፍተኛ የሆነ ትርፍ ሊያገኙ ይችላሉ ማለት ነው። እና ይህንን ይመስላል አጠቃላይ ባንክ ማለት እንግዲህ። ገንዘብ ወይም የገንዘብ የሚቀመጥበት ተቋም ነው ማለት ነው። ባንኮች ሲባሉ እንግዲህ ብዙ አይነት ሊሆኑ ይችላሉ። የመጀመሪያው ማዕከላዊ ባንክ የሚባል አለ። ይህ ማዕከላዊ ባንክ ብዙ ከሌሎች ባንኮች የተለየ ስራ አለው። ገንዘብን የማተም ስራ ወይም ገንዘብ የማተም የገንዘብ ቁጥጥር የማድረግ ስራ የእሱ ነው ማለት ነው። የገንዘብ አቅርቦት ወይም ይሄ መኒ ሰፕላይ የገንዘብ አቅርቦት የሚባለው ስራ የሚመለከተው እሱን ነው ማለት ነው። ያንን የገንዘብ አቅርቦት ያገኛል ወይም ያንን የገንዘብ አቅርቦት ይሰጣል ማለት ነው። እንዲሁም ገንዘብ ሲበዛ ወንዶችን እና የተለያዩ ነገሮችን ወደ ህብረተሰቡ በበሸጥ ከህብረተሰቡ ወይንም ከፕሊኩ ከአብዛኛው ገንዘብን ይሰበስባል ማለት ነው። በዛ ገንዘብን በመሰብሰብ የገንዘብ ሰፕላይ የበዛውን እሱን ሊቀንስ ይችላል ማለት ነው። እንዲሁም የገንዘብ እጥረት ሲኖር ወይም የገንዘብ ፍላጎት ከፍተኛ ሲሆን መንግስት ያንን ለማስተካከል ሲል ቦንዶችን ይገዛል ማለት ነው። ቦንዶች ወይም ቦንዶችን በመግዛት ያኔ ገንዘቡ ወደ ገበያው ይለቀቃል ማለት ነው። የገንዘብ እጥረቱ በዚህ ይስተካከላል ማለት ነው። የገንዘብ እጥረትን በዚህ ማስተካከል ይችላል ማለት ነው። እና ይህ ሴንተራል ባንክ በአጠቃላይ በሀገሪቱ ያለውን የገንዘብ ሁኔታን የሚቆጣጠረው የበላይ ስልጣን አለው ማለት ነው። እንደውም ሌሎች ባንኮችን ወይንም ኢንፍራንስ ይቆጣጠራል ማለት ነው ይሄ መካከላዊ ባንክ። እንዲሁም ለመንግስት አማካሪ ነው። የመንግስት ብቸኛ አማካሪ። መንግስትን በገንዘብ አኳኋን እና በሀገሪቱ ኢኮኖሚ አለ እንትን ነው ማለት ነው። እንዲሁም የመጨረሻ ለናሽናል ለማን ነው ለንድድ ባንኮች የመጨረሻ ብድር የሚሰጥ ነው ማለት ነው ይሄ በሄራዊ ባንክ። ሌሎቹ እንግዲህ የንግድ ባንኮች ናቸው። ንግድ ባንኮች አብዛኛውን በግል ልቋቋሙ ይቻላሉ። በግል ባለሀብቶች ይቋቋሙ ይችላሉ ማለት ነው። የነሱም ዋነኛ አላማቸው ወይንም በዋናነት ዓላማቸው የሚሆነው ምንድነው ትርፍ ለትርፍ አለም አቀፍ የሆኑ ባንኮች ይኖራሉ ማለት ነው። እነ ወርልድ ባንክ ወይንም የአለም ባንክ የሚባለው ማለት ነው። እሱ አሁን ለምሳሌ ያደጉ ሀገሮችን ለማግዝ በገንዘብ በተለያየም ነገር ያደርጋል ማለት ነው። እንዲሁም ኢንተርናሽናል ወይም አለም አቀፍ የገንዘብ ድርጅት ወይም አይኤምኤፍ የሚባለው። አይኤምኤፍም ብዙ የራሱ የሆኑ ሀላፊነቶች እና ብዙ ስራዎች ይኖራሉ ማለት ነው።

ድረ ገጽ ማለት ያው የተለያዩ ነገሮች ያሉበት ነው ማለት ነው እዛ ድረ ገጽ ላይ ብዙ ነገሮች ይለቀቃሉ ማለት ነው። ለተለያየ ጥቅም የተሰሩ እጅግ ጥንቃቄ ያላቸውና ደህንነታቸው የተጠበቀ የሆኑ እንትኖች ሰርች ማድረጊያዎች የሆነን ነገር መፈለጊያ ቦታዎች ናቸው ማለት ነው። የተለያዩ ድርጅቶች ዲረገጽ ይኖራቸዋል ማለት ነው ስለ ድርጅታቸው አገልግሎት ወይንም ምርት ስለዛ የሚገልጹበት ሊሆን ይችላል። ለምሳሌ ትምህርት ቤቶች ወይም ዩኒቨርሲቲዎች የራሳቸው ድረ ገጽ ይኖራቸዋል እዛ ድረ ገጽ ላይ። ስለዛ ስለ ትምህርት ቤት ወይም ስለ ዩኒቨርሲቲው ወይም ስለዛ ድርጅት ሙሉ መረጃ ሰዎች ሊያገኙ የሚችሉና በቀላሉ እዛ ላይ ገብተው የሚፈልጉትን አገልግሎት ለማግኘትና ሁሉንም አገልግሎቶች በአንድ ማዕከል ለመስጠት የሚያችል ስለ ድርጅቱ ያሉ ሁሉንም አፕዴቶች ሁሉንም ነገሮች በአንድ ማዕከል ለመስጠት የሚያስችል አይነት ነው ማለት ነው። ይሄ ዲረገጽ ለብዙ ጥቅሞች አሉት ማለት ነው። ጊዜ በቴክኖሎጂ ዘመን ብዙ ጥቅሞች ያሉት ነው ማለት ነው። ይሄ ዲረ ገጽ የሚባለው ነገር

አውቶቡስ ማለት የመጓጓዣ አገልግሎት የሚሰጥ ወይም የመጓጓዣ አገልግሎት የምናገኝበት የመኪና አይነት ነው ማለት ነው። እንግዲህ አውቶቢስ ሀገር አቋራጭ ሊሆን ይችላል እንዲሁም በተለያዩ ከተማዎች እና ሰርቪስ ሊሰጥ የሚችል የመጓጓዣ አይነት ነው ማለት ነው። ሰዎች ያው በአብዛኛው ሀገር ውስጥ ወይንም ረጅም ሀገር ውስጥ ላለው የረጅም መንገድ ሊጠቀሙት ይችላሉ ማለት ነው። እንዲሁም ወደ ጎረቤት ሀገር ላሉ ጉዞዎችም ሊጠቀሙት ይችላሉ ማለት ነው። እንግዲህ በአብዛኛው ይሄ አውቶቢስ የሚባለው ነገር ለሀገር አቋራጭ መንገዶች ወይንም ረጅም ኪሎ ሜትር ለሚያስኬዱ መንገዶች የምንጠቀመው ነው ማለት ነው። ሶስት መቶ ኪሎ ሜትር፣ አራት መቶ ኪሎ ሜትር ሊሆን ይችላል ከዛም በላይ ሊሆን ይችላል ማለት ነው። እንዲህ እነዛ አይነት ረዣዥም ኪሎሜትሮች ሀገር ውስጥ ላሉ ወይም በሀገር ውስጥ ለምናጓጉዛቸው ለረዣዥም ኪሎሜትሮች የምንጠቀመው የመጓጓዣ አይነት ነው ማለት ነው። እጅግ ፈጣን የመጓጓዣ አይነት ነው ማለት ይቻላል ማለት ነው። በአሁኑ ጊዜ ደግሞ በጣም ዘመናዊ የሆኑ ብዙ አውቶቢስ ብዙ ዘመናዊ አውቶቢሶችን እንጠቀማለን። የከተማ አውቶቢስ ይኖራሉ። እነዚህ እጅግ ዘመናዊ እና ምቹ የሆኑ በአንድ ጊዜ ብዙ ህዝብን ሊይዙ የሚችሉና ብዙ ህዝብ እንዲያንቀሳቅሱ የሚችሉ የብዙ መንገዶችን ችግር ሊያቃልሉ የሚችሉ ናቸው። ያው እንደሚታወቀው በአንዳንድ ከተሞች ረዣዥም የትራንስፖርት ሰልፎች ወይም የተጓዥ ሰልፎች ልናይ እንችላለን ማለት ነው። ይሄ የሚሆነው የከተማው ህዝብ ብዛት እና ያለው የአገልግሎት አለመመጣጠን ነው ማለት ነው። በዛ ምክንያት እንዲህ አይነት አለመመጣጠን ይፈጠራል ማለት ነው። ያኔ እንግዲህ እነዚህ ከተማ አውተቢሶች እጅግ ዘመናዊ እና ትልቅ ከመሆናቸው አንፃር ፈጣንም ከመሆናቸው አንፃር ብዙ ሊጠቅሙን እና በቀላሉ ብዙ ህዝብን ልናጓጉዝ እንችላለን ማለት ነው። እና ይሄ ከተማ አውቶቢስ ልንጠቀም ይችል። እንዲሁም ወደተለያዩ ክፍለ ሀገራት የሚጓዙ የተለያዩ አውቶቢሶች ይኖራሉ ማለት ነው እና በአጠቃላይ አውቶቢስ የሚባለው ዘመናዊ አይነት ወይም የመኪና አይነት ነው ማለት ነው።

ጃንዋሪ ማለት ያው እንግዲህ ወር ነው የወር ስም ነው። ያው እንግዲህ በአመት አስራ ሁለት ወራቶች አሉ ጃኑዋሪ የሚባለው ከነዛ ወራቶች አንዱ ነው ማለት ነው። እንዲህ ፈረንጆቹ አቆጣጠር ወይም በግሪኮሪያን አቆጣጠር ሲስተም ወይም በግሪኮሪያን አቆጣጠር ሂደት ጃንዋሪ የመጀመሪያው ወር ነው። የመጀመሪያው ወይንም የ አመቱ አልቆ አዲስ አመት የሚገባበት ወር ነው ማለት ነው። እንግዲህ ይሄንም የግሪጎሪያን ካላንደር የሚጠቀሙ ሀገሮች የግሪጎሪያን ካላንደር አቆጣጠር የሚከተሉ ሀገሮች ይሄ ወር የመጀመሪያ የአዲስ አመት የመጀመሪያ ወር ነው ማለት ነው። እንግዲህ ያው አዲስ አመት ሲገባ የተለያዩ ሀገር ሀገራት የራሳቸው የሆነ አቀባበል ዘዴ ይኖራቸዋል የአቀባበል ሂደት ይኖራቸዋል ማለት ነው። እንግዲህ ይህንን አቆጣጠር ሂደት የሚቀበሉ ሀገራትም ያው የተለያዩ ዝግጅት የተለያዩ በዓላትን በማድረግ አዲስ አመቱን ሊያሳልፉ ይችላሉ ማለት ነው። እንደዚያውም ከዚያም በመቀጠል ያለፈውን በመገንገም እና መጪውን አዲስ አመት በመቀበል በማሰብ ብዙ ነገሮችን ለማሻሻል እና ካለፈው አመት ልምድ ለመውሰድ ሲባል ብዙ ነገሮችን ግምገማ ያደርጋሉ ጥናት ያደርጋሉ እንዲሁም ትንተና ያደርጋሉ ማለት ነው። እንዲሁም የአመቱ የአመቱ ያለፈው አመት አጠቃላይ ትንተና ይቀርብና ለግምገማ ቀርቦ ያንን መጥፎ ነገርን በማሻሻል እንዲሁም ጥሩ ነገር ያለውን በማበረታታት እና ያንን እንዲቀጥል በማድረግ እና ከዛ ከጥሩ ነገር ደግሞ በጣም የተሻለ ጥሩ ነገር ለመስራት ይሞክራሉ ማለት ነው። እንዲሁም ደግሞ እንደ ኢትዮጵያ ለምሳሌ እንደኛ ሀገር አቆጣጠር ጆን ዋሪ አምስተኛው ወር ነው ማለት ነው አምስተኛው ወር ላይ የሚገኝ ነው ማለት ነው። እና አጠቃላይ ያው ጃንዋሪ ሰላሳ አንድ ነው በፈረንጆቹ አቆጣጠር ወይም በግሪጊሪያን ካላንደር ሰላሳ አንድ ቀን ነው ማለት ነው። ያው ወሮች እንደሚታወቀው ሰላሳ አንድ ቀን ሊኖራቸው ይችላል ሰላሳ ቀን ሃያ ዘጠኝ እንደውም ሃያ ስምንት ቀን ይኖራቸዋል ማለት ነው። እና ይህ እንግዲህ ከአሥራ ሁለትቱ ወራቶች ውስጥ አንድ ወር ወይንም አንድ ወራት ነው ማለት ነው ጃንዋሪ

የት የሚለው እንግዲህ ቦታን የሚገልጽ ቃል ነው ማለት ነው። ቦታን ይገልጻል የት የሚለው ነገር። ለምሳሌ አንድ ሰው የት ትኖራለህ? ወይንም የት ነው የስራ ቦታህ? ሀገርህ የት ነው? የትውልድ መንደርህ የት ነው? ከየት ነው የመጣሀው? ወደየት ነው የምትሄደው? የሚሉ ብዙ ጥያቄዎችን ሊያስጠይቅ ይችላል ማለት ነው። እና በአብዛኛው ያው ቦታን ለማወቅ የሚደረግ ጥያቄ ለመጠየቅ የሚያስነሳ ነው ማለት ነው። ያው በአብዛኛው የሚያመለክተው የት የሚለው ቦታን ነው ማለት ነው። ያው ቦታን የሚገልጽልን አይነት ነው ማለት ነው።

ቡና እንግዲህ ቡና የምንለው የተክል አይነት ነው ወይም የዛፍ አይነት ነው ማለት ነው። ከእሱ በመለቀም ያው የቡና ፍሬ ይለቀማል ማለት ነው። ከእሱ ያው ቡና የሚለው እንግዲህ አጠቃላይ ዛፉንም ወይም ከነፍሬው ሊሆን ይችላል ማለት ነው የሚገልጽ ቡና ያው ይጠጣል ለመጠጥነት ያገለግላል ማለት ነው። ሰዎች ቡናን ጠዋት ላይ ወይንም ማታ ላይ ወይንም ምሳ ሰዓት ላይ ከምግብ በኋላ ሊጠቀሙት ይችላሉ ማለት ነው። ይህም እንግዲህ የተለያዩ ጥቅሞች ይኖሩታል ማለት ነው ለእነሱ ብዙ አይነት ጥቅሞችን ሊሰጥ ይችላል። እነሱን ሊያነቃቃቸው ይችላል ከድብርት ሊያወጣቸው ይችላል ወይም ድብርታቸውን ሊያስለቅቅ ይችላል ማለት ነው ይሄ ቡና የሚባለውን ነገር ማለት ነው። እንዲሁም ቡና በአሁኑ ጊዜ በአንዳንድ የአግሪካልቸር ምርት ወይንም የግብርና አምራች በሆኑ ሀገሮች ብዙ ብዙ የገቢ ምንጮቸውም ይህንን የሀገራቸውን ጂዲፒውን በብዛት አግሪካልቸር ወይም ግብርና በሚሸፍን ሀገራት እነዚህ ሀገራት ከፍተኛ የሆነ የቡና ምርትን ወደ ውጭ ይልካሉ ማለት ነው። እንግዲህ ወደ ውጭ በመላክ ዶላር ወይንም የውጭ ምንዛሬን ማግኘት ይችላሉ ማለት ነው። እጅግ ከፍተኛ የሆነ የውጭ ምንዛሬን አግኝተው ኢኮኖሚያቸውን ይደግፋሉ እንዲሁም የውጭ ምንዛሬ ጥረታቸውን ይቅርፋሉ ማለት ነው። በዚህ በቡና የተነሳ ማለት ነው። እና ቡና ማለት ብዙ ጥቅም ያለውና እጅግ ሊጠቅም የሚችል የሰው ልጆች ጠቃሚ የሆነ ለሀገርም ለገበሬም ወይም ለግለሰብም ያንን ቡና ለሚያመርት እንዲሁም ወደ ውጭ ለሚልኩ ባለሀብቶችም ብዙ ጠቀሜታ ያለው የአተክልት አይነት ነው ማለት ነው

አንድ ያ ማለት እንግዲህ አንድ ለአንድ አላማ የተቋቋመ ትልቅ ድርጅት እንደማለት ነው ማለት ነው። አንድን አላማ ይዞ የሚንቀሳቀስ የሆነን አገልግሎትን የሚሰጥ ወይንም ፕሮዳክት ወይንም የሆኑ እቃዎችን የሚያመርት ሊሆን ይችላል። በአንድ ዘርፍ ላይ የተቋቋመ ትልቅ የገቢ ማገኛ መንገድ እንደ ማለት ነው የተዳዩ ኩባንያ ይኖራሉ በተዳዩ ድርጅቶች ይኖራሉ ማለት ነው። የማንፋክቸሪንግ ወይንም የአምራች ኩባንያዎች ይኖራሉ የአገልግሎት ኩባንያዎች ይኖራሉ ማለት ነው። ለምሳሌ የአገልግሎት ኩባንያዎች ብናይ የትራንስፖርት አገልግሎት የሚሰጡ ለምሳሌ እንደ ራይድ አይነት ብናይ በሀገራችን እነሱ ትልቅ የመጓጓዣ አገልግሎት የሚሰጡ ናቸው ማለት ነው። ይሄን አገልግሎት የሚሰጡ ለዚህ የተቋቋሙ ድርጅቶች ናቸው ማለት ነው እነዚህ የራይድ የአገልግሎት የሚሰጡ ኩባንያዎች። እንዲሁም ባንኮችን ብናይ ለምሳሌ እነዚህ ባንኮች የተቋቋሙት እንግዲህ የተለያዩ ስራዎችን ለመስራት ገንዘብን ትርፋማ ከሆነበት ቦታ ጥረት ወዳለበት ቦታ ለማዘዋወር ወይም ለማስተላለፍ የሚያስችል ምቹና ቀልጠፋ የሆነ አሰራርን የሚጠቀሙ ናቸው ማለት ነው። እንግዲህ እነዚህ ባንኮች እንዴት ይሰራሉ ለሚለው ነገር ያው ገንዘብ የማያስፈልገው ሰው ወይም ገንዘቡን ንግድ ላይ ያላዋለው ወይም ለሆነ ስራ ያላወለበት ተቀማጭ ገንዘብ ያለው ሰው ያንን ገንዘቡን እነሱ ጋር ተቀማጭ ያደርጋል ማለት ነው። ለዛም ለሚያስቀምጥ ሰው ጠቀም ያለ ወለድን ወይንም ሌላ ጥቅማ ጥቅምን ያስቡለታል ማለት ነው እነዚህ ባንኮች እነዚህ ባንኮች ያንን ገንዘብ የተወሰነ ፐርሰንቱን ያስቀምጡና ለሌላ ደግሞ የገንዘብ ጥረት ላለበት ሰው ወይም መስራት ለሚፈልግ ሰው ለዛ ሰው በብድር መልክ ይሰጡታል ማለት ነው። ያ ሰው አገልግሎትን በመክፈል ያንን ብር በመጠቀም የተለያዩ ትርፎችን ሊያተርፍ ይችላል ማለት ነው። የተለያዩ ስራዎችን ሊሰራ ይችላል አዲስ ኩባንያ ሊከፍት ይችላል ማለት ነው። እሱም እንዲሁ ደግሞ ያለውን ኩባንያ የማስፋፊያ ስራ ሊሰራበት ይችላል ማለት ነው። እንዲሁም ደግሞ አምራች ኩባንያዎች ይኖራሉ ማለት ነው። የተለያየ የስሚንቶ ኩባንያ ሊኖር ይችላል ማለት ነው ሲሚንቶ የሚያመርት ይሄን ስሚንቶ በማምረት የግንባታ ስራዎችን ለማቀላጠፍ ያግዛል ማለት ነው። የተለያየው የግንባታ ስራዎችን እንድንሰራ ያስችለናል ማለት ነው። ይሄ የሲሚንቶ ፋብሪካ ወይም ይሄ የሲሚንቶ ኩባንያ ማለት ነው። ይህም እንግዲህ ይሄ ሲሚንቶ አምራች ኩባንያ ወይም ሲሚንቶ አምራች ድርጅት የተለያዩ ጥቅሞች ይኖሩታል ማለት ነው። አንደኛ ለራሱ ገቢ ያገኛል በሀገሪቱ ላሉ ወጣቶች ብዙ የስራ እድል ይፈጥራል ማለት ነው። ይህ የስራ እድል ደግሞ ሀገሪቱ ገቢ እንድታገኝ የሀገሪቱን ጂዲፒ እንዲያድግና ሀገሪቱ እንድተላማ ያስችላል ማለት ነው። ይህም እንግዲህ ለሰላማዊ ሀገር ወይንም የሀገር ሰላምን ለማጽናት ያስችላል ማለት ነው። ይህ ኩባንያ ምክንያቱም ወጣቶች ስራ ካላቸውና የተረጋጋ ህይወት መኖር ከቻሉ ወጣቶች ስራ መስራት ከቻሉ ወጣቶች የሚያስፈልጋቸውን ነገር ማከናወን ከቻሉ ሰላም ይሰፍናል ማለት ነው ወንጀል ይቀንሳል ስርቆት ይቀንሳል ግድያ ይቀንሳል እንዲሁም ፀብ ይቀንሳል ማለት ነው። ያው የስራ አጥ ሲበዛ መንግስት ላይ ጫና ይኖራል የፖለቲካ አለመረጋጋት እንዲሁም የኢኮኖሚ አለመረጋጋት ይኖራል ማለት ነው። ይህ ስራ አጥ ቁጥር ሲጨምር ስለዚህ ይህ እንዲህ አይነቱ ኩባንያ ሰፊም ከመሆኑ አንፃር ብዙም ሰራተኛ ስለሚያስፈልገው እንደነዚህ አይነት ኩባንያዎች ብዙ የስራ እድል ሊፈጥሩ ይችላሉ ማለት ነው። እና ሌሎችም የፕላስቲክ የሚያመርቱ ኩባንያዎች ይኖራሉ ማለት ነው። ዱቄት የሚያመርቱ ኩባንያዎች ይኖራሉ ማለት ነው። የጨርቃ ጨርቅ ኩባንያዎች ይኖራሉ ማለት ነው። ብዙ የመኪና አምራች ኩባንያዎች ይኖራሉ ማለት ነው። እና የኩባንያ የሚለው ነገር ትልቅ እና ሰፊ የሆነ ነው ማለት ነው። በብዙ አይነት ሊቋቋሙ ይችላሉ ማለት ነው። ብዙ አይነት የኩባንያ አይነቶች ይኖራሉ ማለት ነው። ባልተቤትነታቸው ደግሞ በመንግስትም ደረጃ ሊሆን ይችላል እንዲሁም በሽርክና የሚሰራ ሊሆን ይችላል በቡድን ተደራጅተው ማለት ነው ግለሰቦች ወይም ባለሀቦች ከአምስት እስከ አስር እንዲሁም ከዛ በላይ በመሆን ሊሰሩት የሚችሉት ሊያቋቁሙት የሚችሉት ትልቅ ድርጅት ወይም ትልቅ ኩባንያ ነው ማለት ነው። እና ይህ የተለያዩ ጥቅሞች አሉ ከተሞች አንፃር አንደኛ የሰራ እድል ይፈጥራል ፖለቲካ እንዲረጋጋ ያደርጋል ኢኮኖሚውም እንዲረጋጋ ለአንዲት ሀገር እድገት እና ለእንዲት ሀገር ሰላም መሰረት ሊሆን ይችላል ማለት ነው። አምራች ሀይል አይባክንም አምራች የሰው ሀይል ወደ ስራ ይገባል ማለት ነው። የሀገርን ሀብት የሀገርን ንብረት እበት በስርዓትና በትክክል ለመጠቀም ያስችላል ማለት ነው

ሽያጭ ማለት የሆነን ነገር መሸጥ ወይንም የሆነን ነገር ለሌላ ሰው አሳልፎ በገንዘብ ቅያሬ መልክ መስጠት ወይም ንብረትን ከአንድ ወደ ሌላኛው ማስተላለፍ ማለት ነው። ይህም ሽያጭ ሲባል እንግዲህ ያው ንብረት በተለያየ መንገድ ሊተላለፍ ይችላል። በስጦታ መልክ እንዲሁም በኑዛዜ መልክ እና በተለያዩ ነገሮች ሊተላለፍ ይችላል። ግን የሽያጭ የሚባለው መልክ በሽያጭ ገንዘብ ተቀብሎ የሆነን እቃ ለሌላ ሰው መስጠት ወይም መሸጥ መቻል ወይንም አገልግሎትን መስጠት ማለት ነው። ለምሳሌ ሰዎች የተለያዩ እቃዎችን ይሸጣሉ ማለት ነው። ልብሶችን የልብሶች ሽያጭ ሊሆን ይችላል፣ የቤት ሽያጭ ሊሆን ይችላል፣ የመኪና ሽያጭ ይሆናል፣ ወይም የእንስሳት ሽያጭ ሊሆን ይችላል፣ እንዲሁም የመሬት ሽያጭ ሊሆን ይችላል፣ የአትክልት፣ ፍራፍሬ የሚበሉ ነገሮች እንዲሁም የማይበሉ ነገሮች የተለያዩ እቃዎች ሊሸጡ ይችላሉ ማለት ነው። እነዚህን ነገሮች እቃ በሚለው ውስጥ አጠቃለን የእቃ ሽያጭ ወይንም የተለያዩ የንብረት ሽያጭ እንደማለት ልንወስዳቸው እንችላለን ማለት ነው። በሌላ በኩል ደግሞ አገልግሎትን የሚሸጡ ይኖራሉ ማለት ነው። ለምሳሌ አንድ መምህር እየተከፈለው የሚያስተምር ከሆነ አገልግሎቱን ነው የሸጠው ማለት እንችላለን። ይሄ ሰው ማለት ነው የሸጠው እቃ የለም። ወይንም በአይናችን የምናየው በእጃችን የምንዳስሰው የሰጠው ነገር የለም ማለት ነው። ግን የሰጠው ምንድነው አገልግሎት ነው። የሆነ አገልግሎትን ለተማሪዎች ሰጠ። ተማሪዎችን ሄዶ አስተማረ። ስለዚህ እሱ ክፍያ ተቀበለ ማለት ነው። ይሄ ሰው እንግዲህ የሸጠው እውቀቱን እንዲሁም ሰአቱን ወይንም ታይሙን እዛ መካከል መስዋዕት አድርጎ እየሸጠ ነው ያለው ማለት ነው። ይሄ በሁለት መንገድ ሊታይ ይችላል ማለት ነው። እንዲሁም አንዱ ዶክተር የሆነ ታካሚን ሲያክም ወይንም ለሆነ ታካሚ ህክምና እርዳታ የህክምና አገልግሎት ሲሰጥ ይህ እንግዲህ አገልግሎት ሽያጭ ሊባል ይችላል ማለት ነው። ምክንያቱም ፈቃደኛ ሆኖ እስካልሆነ ድረስ ማንኛውም ገንዘብ ተቀብለን የምንሰጠው አገልግሎት ሽያጭ ሊባል ስለሚችል ማለት ነው። እና ይሄ ሽያጭ የሚባለው ነገር ገንዘብ የመቀበልና አገልግሎት የመስጠት ወይንም እቃ የመስጠት ሂዴት ነው ማለት ነው።

ኢንተርኔት አለኝ፦አሁን ኢንተርኔት እንግዲህ ፈጣን የሆነ ኢንተርኔት አለኝ በማይክሮ ሰከንድ የሚቆጥር እንደውም በኪሎባይት እንደውም በቢኤስ የሚቆጥር፤ በኪኤስ የሚቆጥር ኢንተርኔት አለኝ ማለት ነው። እንዲሁም በኤምኤስ የሚቆጥር ኢንተርኔት አለኝ ስለዚህ ኢንተርኔት ማለት እንግዲህ በአሁኑ ጊዜ ያ ዋና ነገር ነው ኢንተርኔት በጣም ያስፈልገናል ማለት ነው። ስለዚህ ኢንተርኔት እጅግ አስፈላጊና ጠቃሚ ነገር ነው ማለት ይቻላል በአሁኑ ጊዜ። በአሁኑ ሰዓት ሰዎች ህይወታቸው፤ ስራቸው፤ ውሏቸው ሁሉ ነገራቸው በየቀኑ የሚያደርጉት አንዳንዶች እንደውም ምግባቸውም ሁሉ ነገራቸውም ኢንተርኔት ላይ ሆኗል፦ኦንላይን ላይ መስመር ላይ ሆኗል ማለት ነው። ስለዚህ በዚህ ጊዜ ኢንተርኔት ላይ ኢንተርኔት የሌለው ሰው አይኖርም ማለት ነው ትንሽ የተማረ ሰው እና ወደ ከተማ የሚኖር ይሄም ኢንተርኔት ተደራሽነት ያለበት አካባቢ ያለ ሰው የትኛውም ሰው ኢንተርኔት ይጠቀማል ብዬ አስባለሁኝ። ምክንያቱም በአሁኑ ሰዓት በኢንተርኔት ብዙ ነገር ማግኘት ስለምንችል ማለት ነው። በኢንተርኔት መነገድ እንችላለን፤ በኢንተርኔት መማር እንችላለን፤ በኢንተርኔት ብዙ ነገር ማድረግ እንችላለን ማለት ነው። እና ለዚህም ሲባል ኢንተርኔት አስፈላጊና ጠቃሚ ነገር ስለሆነ እኔም ኢንተርኔት አለኝ ማለት ነው። በኢንተርኔት የተለያዩ ነገሮችን አውርጄ እጠቀማለሁ የተለያዩ ነገሮችን አደርግበታለሁ ማለት ነው ትምህርታዊ የሆኑ ነገሮችን አወርደዋለሁና እና በኢንተርኔት ብዙ ነገር ስለምትጠቀመው ኢንተርኔት አድ ነኝ ማለት ነው

ማለት እንግዲህ የኮምፒውተር አንዱ ክፍል ነው ማለት ነው። ኮምፒውተር ሁለት ክፍል እንዳሉት ይታወቃል። አንደኛው ሃርድዌር ሲሆን ሌላኛው ደግሞ ሶፍትዌር ነው ማለት ነው። እንግዲህ ሶፍትዌር የምንለው ኮምፒውተር ላይ የሚጫኑ መተግበሪያዎች እያንዳንዳቸው ሶፍትዌር በመባል ይታወቃሉ ማለት ነው። እነዚህ ሶፍትዌር እንግዲህ የራሳቸው የሆነ መሃንዲስ አላቸው ማለት ነው እነሱን የሚያበለጽን እና ተለያየ አላማ የሚሉ ሶፍትዌሮችን በየጊዜው የሚያበለጽጉ ፕሮግራመር ወይንም ሶፍትዌር አበልጻጊዎች ወይንም ሶፍትዌር መሃንዲሶችን ልንላቸው እንችላለን አሏቸው ማለት ነው እንዲሁም ሌላኛው ኮምፒውተር ፓርት ያው ሃርድዌር ሲባል የሃርድዌር ኮምፒውተሩ መጀመሪያ ሲሰራ ያለው ልንዳሰሰው ልንነካውና እንዲሁም በአይናችን ልናየው የምንችለው የኮምፒውተሩ ክፍል ነው ማለት ነው ይህ ሃርድዌር የሚባለው። በዋናነት እንግዲህ ያው እዚህ ያለው ሶፍተር የሚለው ቃል ወይንም ሶፍትዌር የሚለው ወርድ ስለሆነ ያለው እሱን በደንብ ለማብራራት ወይም ስለሱ ለማውራት ያክል እንግዲህ የተለያዩ አይነት ሶፍትዌሮች አሉ ማለት ነው። አንድ አንድ አንድ አንድ፣ ሶፍትዌሮች በርካታ ጥቅም ይኖራቸዋል። ከእነዚህ ጥቅሞች ለመጥቀስ ያክል አሁን ለምሳሌ የትምህርትን ሶፍትዌሮች ወይም ትምህርታዊ አዘል ነክ የሆኑ ሶፍትዌሮችን ብናይ እነዛ ሶፍትዌሮች የራሳቸው ድረገጽ ይኖራቸዋል። የራሳቸው ሞባይል መተግበሪያ ይኖራቸዋል ማለት ነው። እንግዲህ በድረ ገጻቸውም ላይ ሆነ በመተግበሪያቸውም ላይ የተለያዩ ስለሚያስተምሩት ትምህርት የቋንቋ ትምህርት ሊሆን ይችላል፣ የሳይንስ ትምህርት ሊሆን ይችላል፣ እንደውም የቴክኖሎጂ ትምህርት ይሆናል። እንደውም የታሪክ ትምህርት ሊሆን ይችላል። ስለዛ ትምህርት የተለያዩ መጽሐፍቶችን፣ የተለያዩ መጣጥፎችን እና በቀላሉ ሰዎች ፈልገው ወይም ሰርች አድርገው እዛ ወይብሳይት ወይም እዛ ድረገጽ ላይ ሊሆን ይችላል። ወይንም እዛ ሞባይል መተግበሪያ ላይ ሊሆን ይችላል። ሰርች አድርገው ከዛ እንዲማሩና ሰዎች የተለያዩ ትምህርቶችን ከዛ ላይ እንዲያገኙ ሊያደርጋቸው ይችላል ማለት ነው። ይህንን ጥሩ ትምህርት እንዲያገኙ ሊያስችላቸው ይችላል ማለት ነው እና ይህን ይመስላል በአብዛኛው ሶፍትዌር የምንለው ነገር እንዲሁም የንግድ ከሆነ ወይንም ለንግድ ታስቦ ሰዎች ቃል እንዲገዙና እንዲሸጡ ታስቦ የተሰራ ሶፍትዌር ከሆነ እዛ ሶፍትዌር ላይ ባይ ግዛና ወይም ሽጥ የሚል ባይ ኤንድ ሲል የሚል ይኖረዋል ማለት ነው። የቃዎች ዝርዝር ይኖራል ማለት ነው። እዛ ሶፍትዌር ወይም እዛ መተግበሪያ ላይ ከእነዛ የእቃዎች ዝርዝር ሰውየው ገዢው የሆነ ሰው የሚፈልገውን መርጦና ዋጋቸውን አነጻጽሮ ሊገዛ ይችላል ማለት ነው። እንግዲህ ሻጮች እዛ መተግበሪያ ላይ ገብተው እቃዎቻቸውን ፎቶ በማንሳት ወይንም ቪዲዮ ወይንም ተንቀሳቃሽ ምስል በመቅረጽ ሊለጥፉ ይችላሉ ማለት ነው። እንግዲህ ሰውየው የተመቸውን ብራንድ፣ የተመቸውን የእቃ አይነት የሚፈልገውን የእቃ አይነት መርጦ ከዛ መካከል ዋጋውን አነጻጽሮ ከአንዱ ሻጭ ከየትኛው ሻጭ ይሻላል የሚለውን በሚስማማው ዋጋ የሚስማማውን ጥራት እቃ በመምረጥ እንዲሁም ተስማሚ የሆነውን ዋጋ በመምራት ለሻጮቹ ወይንም ያንን የለጠፉትን ሰዎችን በማግኘት ሊገበያዩ ይችላሉ ማለት ነው። እንግዲህ ከዚህ ግብይት እነዛ እንትኖች ይህን ሶፍትዌር ያበለፀጉት ወይንም ይሄን ሶፍትዌር ዴቨሎፕ ያደረጉት ሰዎች የተለያየ ጥቅም ሊያገኙ ይችላሉ ማለት ነው። መጀመሪያ ሶፍተሩን ሲያበለጽጉ ለሌላ ሰው አሳልፈው ባልተቤትነቱን ሊሰጡት ይችላሉ ማለት ነው ወይንም በኮንትራት መልክ ሊቀርጹ ሊየሰሩት ወይም ሊያበለጽጉት ይችላሉ ማለት ነው ይሄንን ሶፍትዌር አሊያም ደግሞ ለራሳችሁ ይሄን ሶፍትዌር በማበልጸግ ከዛ ሶፍትዌር ላይ ሰዎች እቃ በሚገዙበት ጊዜ ወይንም በሚሸጡበት ጊዜ የሆነ ፐርሰንትን ድርጅቱ ይቆርጣል ማለት ነው። ከሻጩ ሊሆን ይችላል ወይንም ከገዢው ወይንም ከሁለቱም ጎን ሊሆን ይችላል የተወሰነ ፐርሰንትን በመቁረጥ ልክ ግብር እንደመሰብሰብ ወይንም የአገልግሎት ክፍያ ሊቆርጠው ይችላሉ ማለት ነው እንዲሁም እዛ ድረ ገጽ ላይ ሲገቡ እዛ ሶፍትዌር ድረግጽ ላይ ወይንም እዛ ሶፍትዌር መተግበሪያው ወይንም የሞባይል መተግባሪያ ሊሆን ይችላል። እዛ መተግባሪያ ላይ ሲገቡ ሰዎች ማስታወቂያ እንዲያዩ ያንን ማስታወቂያ የሚለጠፍላቸው ሰዎች ደግሞ ለዛ ለሶፍተር አበልጻጊ ብር እንዲከፍሉና በዛ መንገድ ገቢ እንዲያገኙ

ሳራ ማለት እንግዲህ የሆነን ነገር ማጣት ማለት ነው ገንዘብን ማጣት ወይንም የሆነን ሀብት የሆነ ንብረት መጉደል እና ብቻ የሆነ ነገር መጉደል ወይም ማጣት እንዴ ማለት ነው። ለምሳሌ ነጋዴ የሆነ ሽያጭ ከገዛበት በታች ሲሸጥ ኪሳራ ይባላል ማለት ነው። እንዲሁም ወጪና ገቢ ሳይመጣጠን ሲቀር ያኔ ኪሳራ ሊባል ይችላል ማለት ነው። አብዛሀኛው ጊዜ እንግዲህ አንድ ነገር ወይንም የሆነ ስራ ሊሆን ይችላል የሆነ የገዛነው እቃም ሊሆን ይችላል እኛ ካወጣንበት ወጪ እሱ ለኛ ያስገኘው ገቢ ከዛ በታች ከሆነ ኪሳራ በመባል ይታወቃል።

ፈጣን የምለው እንግዲህ ፈጣን ማለት እጅግ ቀልጣፋ ወይንም አንድን ነገር በአጭር ጊዜ መጨረስ የሚችል። ወይንም ለጉዞ ከሆነ ወይንም ቦታ በፍጥነት ሊደርስ የሚችል ወይንም በአጭር ሰዓታት በውስን ሰዓታት ወይንም በውስን ጊዜ ሊደርስ የሚችል ማለት ነው። እንግዲህ ፈጣን የሚለው በተለያየ የራሱ መለኪያ የፍጥነት መለኪያ ይኖረዋል እና ያንን ፍጥነት የሚለካ መሳሪያ ወይንም የሚለካ የመለኪያ አይነት ይኖራል። እና ይሄ ፍጥነት ማለት ከሌሎች የተለየ በአንድ በአንድን ነገር በፍጥነት የመጨረስ ወይንም በፍጥነት የመድረስ ነው ማለት ነው። ለምሳሌ በሩጫ ውድድር ብናየው አትሌቶችን ብናይ እንግዲህ ቀድሞ የደረሰ የተለያዩ ብዙ አትሌቶች በተለያየ ርቀት ሊወዳደሩ ይችላሉ ማለት ነው። አጭር ርቀት ረጅም ርቀት አስር ሺህ አምስት ሺህ እንዲሁም አራቱ ሊሆን ይችላል እና ከእነዚህ እንግዲህ ብዙ አትሌቶች በዚህ ውድድር ይሳተፉ ይችላሉ ማለት ነው። ከእነዚህ መካከል ቀድሞ የጨረሰ ወይንም በአጭር ጊዜ ውስጥ የጨረሰ አትሌት ፈጣን አትሌት ወይንም ፈጣን ሯጭ ሊባል ይችላል በዛም የተለያዩ ሽልማቶችን ሊያገኝ ይችላል ማለት ነው እንዲሁም ራሱንም ሀገሩንም ሊያስጠራ ወይንም ክብሩን ከፍ ሊያደርግ ይችላል ማለት ነው። እንዲሁም የተለያዩ ሽልማቶችን ሊያገኝ ይችላል ማለት ነው። እንዲሁም በመኪና ብናይ ከአንዱ መኪና ሌላኛው መኪና ፍጥነት ሊኖረው ይችላል ማለት ነው። አዳዲስ የሚወጡ መኪኖች እና ዘመናዊ የሆኑ መኪኖች በፊት ከነበሩት መኪኖች የተሻሻሉ በፍጥነትም ፈጥኖ በመድረስ ወይም በሰአት ፈጣን ብዙ ኪሎሜትር በመጓዝ ፈጣን ሊባሉ ይችላሉ ማለት ነው። እንዲሁም ያው በምድር ወይም በዚህ አለም ላይ እንደምታውቀው አውሮፕላን አለ አውሮፕላን እንግዲህ በፍጥነቱ የታወቀ ነው። በፍጥነት ሀገራትን አቋርጦ ለመሄድ ወይንም ከአንዱ አህጉር ሌላዋ አህጉር ወይንም ከአንድ የአለም ጫፍ ሌላኛው አለም ጫፍ ለመሄድ እጅግ በጣም የሚያግዝንና ፈጣን የሆነ ነገር ነው ማለት ነው። እንደውም በተለያዩ ነገሮች ይፈጣን የሚባለው ቃል በተለያዩ ነገሮች ሊገለጹ ይችላል ማለት ነው። ለምሳሌ ኢንተርኔት ብናይ አንዳንድ ኢንተርኔት እጅግ በጣም ፈጣን የሆኑ ይሆናሉ ማለት ነው። በሰአት ብዙ ሜጋባይት ሊያወርዱልን የሚችሉ በሰአት ብዙ ሜጋባይት ሊያስጠቅሙን የሚችሉ እና አንዱም አሪፍ የሆኑ ኮኔክሽን ላይቭ ስትሪም ሊያሳዩን ወይንም ላይቭ ስትሪም ልንማርበት የምንችለው ወይም ላይቭ ስትሪም ልናደርግበት የምንችለው ምንም ሳይቆራረጥ ሊያስጨርሰን የሚችል ኢንተርኔት ይኖራል እንደውም ደግሞ ደክም ያለ ኢንተርኔት ይኖራ ማለት ነው። ስለዚህ በኢንተርኔት አለሙም እጅግ ፈጣን ኢንተርኔት አለን እንላለን ማለት ነው። የማይቆራረጥ እና አሪፍ የሆነ ኢንተርኔት ቃል ለማለት ነው። እንዲሁም አንዳንዱ ሰው ፈጣን አእምሮ አለው ሊባል ይችላል ማለት ነው ነገሮችን የመረዳት የማስተዋል እንዲሁም የመፍትሄ ሀሳብን አሰላስሎ በአጭር ጊዜ እንዲሁም በጣም አጭር በሆነ ጊዜ እና በሚፈለገው ሰዓት የመፍትሄ ሀሳቦችን የሚያፍልቅ ጭንቅላት ያለው ሰው ወይንም የሚችል ሰው ይህ ሰው እንግዲህ ፈጣን አእምሮ አለው ወይንም ፈጣን ምላሽ መስጠት ይችላል ማለት ይቻላል ማለት ነው። እና እንግዲህ አንዴን አስተሳሰብ ሊሆን አለ አንዴን ስራ በፍጥነት መጨረስ ሊሆን ይችላል ወይንም የሆነ ቦታ በፍጥነት መድረስ ሊሆን ይችላል ይህ ፍጥነት የሚለውን ቃል ይገልጸዋል ማለት ነው

እድለኛ ማለት እንግዲህ ያው በተለያዩ ነገሮች ሊተረጎም ወይንም ሊፈታ ይችላል ማለት ነው። ይሄ ቃል በዋናነት ግን እድለኛ የሚለው መልካም ነገሮች የሚገጥሙት ወይም በህይወቱ በህይወቱ ውስጥ የሚፈልጋቸው ነገሮች በእንደዚህ በእነዛ ላይ መልካም እድሎች የሚገጥሙት ሰው እንደማለት በዚህ መንገድ ሊገለጽ ይችላል ማለት ነው። እና አንድ ሰው እድለኛ ነው የምንለው የሆነ ነገር ሲቀልለት ወይም መሰናክሎች ሲቀንሱለት ማለት ነው ወይም አልጋ በአልጋ ሲሆኑለት ማለት ነው። እንግዲህ ሰዎች በተለያየ ምክንያት እድለኛ ሰው ሊሉ ይችላሉ። ጤናማ ሰው እድለኛ ሰው ሊሉ ይችላሉ። እንዲሁም እናትና አባቱ ለረጅም ጊዜ በህይወት ያሉት ሰው እድለኛ ሰው ሊባል ይችላል። ገንዘብ ወይንም የማይቸገረው ሰው እንደውም የገንዘብ ሀሳብ የሌለበት ሰው እድለኛ ሰው ሊሉ ይችላሉ ማለት ነው። እንዲሁም እውቀት ያለውን ሰው ይሄ ሰው እድለኛ ነው ሊባል ይችላል ማለት ነው። እና በተለያዩ አጋጣሚ እድለኛ ሊባል ይችላል ማለት ነው። ያው ሁሉም ሰው እንግዲህ የእድለኛ ነኝ ብሎ የሚያስብበት የራሱ የሆነ የተሰጠው ነገር ሊኖረው ይችላል ማለት ነውና። ያንን ከየተሰጠውን ስጦታ ወይም የሚል ያለውን አጋጣሚ እድለኛ ነኝ ሊል ይችላል ማለት ነው። እንግዲህ ሌሎች ያልተሳካላቸው ነገር ወይንም በሌሎች ላይ የሌለ ነገር እሱ እጅ ላይ ካለ ያ ሰው እድለኛ ሊባል ይችላል ወይንም እድል ገጠመው ሊባል ይችላል ማለት ነው። እንዲሁም በተለያዩ አጋጣሚዎች ለምሳሌ በሎተሪ ላይ ሎተሪ የሚቆርጡ ብዙ ሰዎች አሉና እና ከነዛ በሚሊየን ከሚቆጠሩ ሰዎች አንድ ሰው ያ ሎተሪ ሊደርስ ሰው ይችላል ማለት ነው። ወይም የእጣ ቁጥር ሊደርሰው ይችላል ማለት ነው። ይሄ ሰው እንግዲህ እድለኛ ሊባል ይችላል ማለት ነው። ወይንም እድለኛ ሰው እድል አለው ሊባል ይችላል ማለት ነው። ያው እንደ አጠቃላይ እድለኛ ማለት በህይወቱ ውስጥ ጥሩ ነገሮች የሚገጥሙት ወይንም በህይወቱ ውስጥ መልካም ነገሮች የሚመጡ እንዲሁም ህይወት ቀላል የሆነለት ወይም አልጋ በአልጋ የሆነለት ሰው እድለኛ ሰው ነው ሊባል ይችላል ማለት ነው።

ፖሊስ ፖሊስ ማለት እንግዲህ 'ፖሊስ' የሚለው ቃል የእንግሊዘኛ ቃል ነው በርግጥ። የአማርኛ ቃል ወይም የአማርኛ አቻ ትርጉም ላይኖረው ይችላል። ግን እንዲህ 'ዴፊኔሽን' ወይንም ይህንን ለማብራራት 'ፖሊስ' የሚለውን ቃል ህግ አስከባሪ ወይም በአንዲት ሀገር ያለ የህግ ህግን የሚያስከብር ወይንም ችግሮች ወይንም ወንጀሎች በሚፈጠሩበት ጊዜ ያንን የሚያረጋጋ እንደማለት ነው። ያው በአጠቃላይ የሰላም ዘብ ልንላቸው እንችላለን። የሰላም ጠባቂ ልንላቸው እንችላለን። ስለዚህ በየመንደሩ ወይም በየቀበሌው ወይም በየአንድአንድ ቦታዎች ይኖራሉ ማለት ነው። ሰዎች በበዙበት አካባቢ በብዛት ሊኖሩ ይችላሉ ማለት ነው። እነዚህ ፖሊሶች እንዲሁም የተራራቀ አካባቢ ወይም ቀለል ያለ ህዝብ በሚኖርበት አካባቢ በቀበሌ ሊሆን ይችላል። እንደዚሁም አንድ ማዕከል ወይም አንድ ቦታ ላይ ሆኖ የተለያዩ አካላቶች ወይም የተለያዩ መንደሮችን በዙሪያ ያሉትን ይቆጣጠራል ማለት ነው። እንግዲህ 'ፖሊስ' የሚባለው ነገር ብዙ ስራ ይሰራል ማለት ነው። ለሀገር ሰላም ለህዝቦች ደህንነት ህዝቦች በሰላም ወጥተው እንዲገቡ ብዙ አስተዋጽኦ ያበረክታል ማለት ነው። በሌባ እንዳይዘረፉ ወንበዴዎች እንዳይረቡ እነሱን እጅ ከፈንጅ በመያዝ ለህግ አካል ወይም ህግ ፊት ያቀርባል ማለት ነው። እና 'ፖሊስ' ያው በፖሊስ ምርመራዎችን የአካባቢ ወንጀለኞችን የመመርመር የመያዝ እና ለህግ የማቅረብ እንዲሁም ቅጣት የተጣለባቸውን ወንጀለኞች ቅጣታቸውን እስከሚጨርሱ ድረስ በህግና ስርዓቱ መሰረት ወይም በሀገሪቱ ህገ መንግስት መሰረት የሀገሪቱ ህግ በምትከተለው ህግ መሰረት ተንተርሶ ወንጀለኞችን ይቆጣጠራል። እነዚህን እስረኞች ወይም እነዚህን የተቀጡ ግለሰቦች በሀገሪቱ ፍርድ ቤት የተቀጡ ሊሆኑ ይችላሉ ወይንም በተለያየ ነገር ስለዚህ ቅጣታቸውን እስከሚጨርሱ ድረስ በቁጥጥር በማድረግ የተለያዩ ቁጥጥር ስራዎችን ይሰራል ማለት ነው። ተገቢውንም ቅጣት አግኝተው ተምረው እንዲወጡ የበኩሉን አስተዋጽኦ ያበረክታል ማለት ነው። ስለዚህ ፖሊስ ትልቅ ስራን ይሰራልናል ማለት ነው። ወንበዴዎች እንዳይስፋፉ፣ ውንብድንና እንዳይስፋፋ አቅመደካሞች እንዳይጨቆኑ፣ እንዲሁም ሻል ያሉ ሰዎች ወይም ጉልበተኞች ጉልበት የሌላቸውን እንዳያጠቁ፣ ባለሀብቶች ድሆችን እንዳይበድሉ ብዙ ነገር ያደርጋል ማለት ነው። ለዚህ ለፍትህ ትልቅ አስተዋጽኦ አለው ማለት ነው። ለሰላም ትልቅ አስተዋጽኦ እና የሰላም ዘብ ነው ማለት እንችላለን። ይሄ 'ፖሊስ' የሚባለው ነገር እንግዲህ ፖሊስ ሲባል ብዙ ደረጃዎች ይኖሩታል። ህዝባዊ ፖሊስ ይኖራል፣ እንዲሁም ፌደራል ፖሊስ ይኖራል ያው እኔም የማውቃቸው በእነዚህ መንገድ ያለ ማለት ነው። ህዝባዊ ፖሊስ የሚባለው ህብረተሰብ ውስጥ ሆኖ የህብረተሰቡ አገልጋይ የህብረተሰቡን ችግር የሚፈታ የህብረተሰቡን የሰላም ችግር ወይንም ህብረተሰቡን ስጋት ሊያስገቡ የሚችሉ አካላት እንቅስቃሴዎችን በመከታተል የእነሱን እርምጃ የእነሱን እንቅስቃሴ በማክሸፍ እነሱን ለህግ በማቅረብ የህብረተሰቡን ሰላም እንዲጠብቅ እንዲሁም የተረጋጋ ሰፈርን የተረጋጋ አካባቢ እንዲሆን እና ማንኛውም ሰው በሰላም ወጥቶ እንዲገባ ማንኛውም እንግዳ እዛ አካባቢ መጥቶ በሰላም እስኪመለስ ድረስ ደህንነት እንዲሰማው ምንም አይነት የደህንነት ስጋት እንዳይኖርበት ምቹ እና ተስማሚ የሆነ የኑሮ አካባቢን ይፈጥራል ማለት ነው። ከሰላም አኳያ እንግዲህ እንደሚታወቀው በተለይ ከተማ ነክ አካባቢዎች ላይ ውንብድና፣ ዝርፊያ ሊበዙ ይችላሉ ማለት ነው። ያው ከተማ እንደሚታወቀው ቅይጥ ነው። ብዙ ማህበረሰቦችን አቅፎ ሊይዝ ይችላል ማለት ነው። ከነዛ መካከልም ወንጀለኞችና ሌቦች እንዲሁም ዘራፊዎች አጋቾች ሰውን እያገቱ ገንዘብ የሚቀበሉ ሊሆኑ ይችላሉ። ሰው ኪስ እየገቡ የሚዘርፉ ሊሆኑ ይችላሉ። በማስፈራራት ሊሆን ይችላል። እንዲሁም አጭበርባሪዎች ሊበዙ ይችላሉ ማለት ነው። ምክንያቱም ከተማ እስከሆነ ድረስ ብዙ አይነት ማህበረሰብ ሊኖር ይችላል ማለት ነው። ስለዚህ ይህንን ከህብረተሰቡ ጋር በመተባበር ይህንን ይቆጣጠራል ማለትም እነዚህን አካላቶች እጅ ከፈንጅ እየያዘ ለህግ አካላት በማቅረብ ተገቢውን ቅጣት እንዲያገኙ ያደርጋል ማለት ነው። ሌላኛው እንግዲህ የፌደራል ፖሊስ ነው። ይሄ የፌደራል ፖሊስ የሚባለው ደግሞ በፌደራል ደረጃ ወይም ለፌደራል ተጠሪ የሆኑ ናቸው። ይሄ እንግዲህ በትላልቅ ተቋማት በመመደብ በዩኒቨርሲቲዎች በተለያዩ የመንግስት ተቋማት ውስጥ በመመደብ በዛ አካባቢ ሰላምን ያሰፍናሉ ማለት ነው። እንዲሁም ከባድ ብጥብጥ በሚነሳበት አካባቢ ወይም እንዲሁ ህዝባዊ አመጽ ሲቀሰቀስ እንዲሁም ትልቅ ህዝብን ያማከለ ብጥብጥ እና ረብሻ በሚነሳበት ጊዜ ያኔ እነዚህ የፌደራል ፖሊስ የሚባሉ ያንን ለማረጋጋት ትልቅ ስራን ይሰራሉ። ትልቅ ስራን ያከናውናሉ ማለት ነው። እንደ አጠቃላይ ፖሊስ የሰላም ዘብ ነው። ፖሊስ የህዝብ ልጅ ነው። ፖሊስ ለሰላም ያለው አስተዋጽኦ ከፍተኛ ነው። ፖሊስ ወንጀለኛን በህግ እንዲጠየቅና ተገቢውን ፍርድ እንዲያደርግ እንዲያደርጋል ማለት ነው። ተገቢውን ፍርድ እንዲያገኙ ያደርጋል። ይሄን በዚህ ትልቅ አስተዋጽኦ እንደዚህ ትልቅ አበርክቶ አለው ማለት ነው። እናም ደግሞ ይሄ ፍርድ ከተሰጣቸው በኋላ ይሄን ፍርድ ታገኙ ይሄን ፍርድ በአግባቡ ይይዙታል። በአግባቡ ሊያስፈጽም ይችላል ማለት ነው። ፖሊስ ለኔ የሰላም ዝብ ነው።

ቀሚስ ማለት እንግዲህ ሰፊ የሆነ ልብስ ማለት ነው ቀሚስ የሚባለው እናቶች ወይንም ሴት ልጆች የሚለብሱት ሰፋ ያለ ከተለያየ ከሀር ሊሆን ይችላል ከተለያየ ነገር የሚሰራ ባህላዊው ዘመናዊው ቀሚስ አለ ማለት ነው። እኔ በተለይ ይሄ ባህላዊ ቀሚስ በጣም ዲሲሚል እና ጥሩ ነው ማለት ነው። ስለዚህ ሴቶች በአብዛኛው ጊዜ ቀሚስ ይለብሳሉ በተለይ የገጠር እናቶቻችን የገጠራቶቻችን ቀሚስ መልበስን ይወዳሉ ማለት ነው። እንደውም ሙስሊም እህቶቻችን ወይም ሙስሊም እናቶቻችን ቀሚስ ይለብሳሉ ወይም ሃይማኖታዊም ግዴታቸው ነው ማለት ነው ቀሚስን ይለብሳል ማለት ነው። እና ቃሚስ የሴት ልጅ ውበት ነው የሴት ልጅ ሴትነቷ መገለጫ ነው። ሴት ልጅ ቀሚስ ስትለብስ በጣም እንደሚያምርባት አውቃለሁ ሁሉም ሰው ሴት ድልቃ ሚስት ለብስ ያምርባታል ደስ ትላለች ይላል ማለት ነው። እና ይሄ ቀሚስ ማለት ጥሩ ነው። ደስ የሚል ልብስ ነው ባህላዊ ልብስ ነው ያው። ባህላዊን ተይዞ ዘመናዊም ልብስ ሊሰራለት ይችላል ማለት ነው። ያው ወንዶች ሱሪ እንደሚለብሱት ሴቶች ደግሞ ቀሚስ ሊለብሱ ይችላሉ። ወንዶችም አንዳንድ ሃይማኖት አባቶች በየትኛውም በሙስሊሙም ሃይማኖት በክርስትናም ሃይማኖት ቀሚስ እንዲለብሱ ይችላሉ ማለት ነው። የተለያዩ ቀሚሶችን ላይ ይለብሳሉ እንግዲህ ትላልቅ አባቶች ይህንን ያደርጉታል። አንዳንድ ሰዎች አዎ እንደውም አንዳንድ የሃይማኖት መሪዎች ወይም ኡስታዞች ልንላቸው እንችላለን። ቀሚስ መልበስን እንደ አማራጭ ወይንም የነብያችንን መንገድ እንደ መከተል ነው ይላሉ ማለት ነው። እና ቀሚስ ማለት ያው በአጠቃላይ የልብስ የልብስ አይነት ነው። ሙሉ ልብስ ማለት ነው ከታች ከግር እስከ ላይ ድረስ ከትከሻ ድረስ የሚለበት ሰፋ ያለ የልብስ አይነት ነው ማለት ነው። እንዴት የፈለጉ የሚያራምድ የሚያዘልልን እንጥጥ የሚያስብል። እንዲሁም እንዲፈልጉ የሚያስሮጥ የለብስ አይነት ነው ማለት ነው። ለሴቶች ምቾት የሚሰጥና ጥሩ ነገር ሲለብሱም የሚያምርባቸው የልብስ አይነት ነው ማለት ነው። እና ቀሚስ መልበስ በጣም ጥሩ ነው ወደ ሴቶች ያስከብራል። ጥሩ ነው ለሌላም ለአዴጋም አያጋልጥም። አሪፍና ምርጥ አራዳ ማለት ያው ወይ እኔ ቀሚስ የምትለብስ ሴት ነች ማለት ነው።

ስኳር ማለት እንግዲህ ይሄ በፋብሪካ የሚመረት የምርት አይነት ነው ለምግብነት የሚውል የምርት አይነት ነው ማለት ነው። በቀላሉ ነጭ እንዲሁም ቀይ ወይም ጠቆር ያለ ሊሆን ይችላል። ያው እንዴ ኬሚካሉ አይነት አንዳንድ ጊዜ ጠቆር ያለ ከረር ወይም ጠቆር ጠቆር ያለ ቀለም ልናይበት እንችላለን ማለት ነው። በስኳር ላይ እነ ጣፋጭ የሆነ የምግብ አይነት ነው ማለት ነው። ስኳርን እንግዲህ ሰዎች ለተለያየ ምግብ ማጣፈጫ ይጠቀሙታል ለምሳሌ ቡና ላይ ይጠቀሙታል ማለት ነው። አንዳንድ ሰዎች ቡና በሻይ ካልሆነ ይመረናል ወይንም ቡና ያለ ሻይ ምንም ነው ይላል ማለት ነው። ስለዚህ ለቡና መጠጫ ሻይን እንጠቀመዋለን ማለት ነው። እኔም በእነሱ ሀሳብ እስማማለሁ ቡናን ያለ ሻይ ያልጠጣም ማለት ነው። ቡናን ያለ ሻይ አልቀምሳትም ምክንያቱም በጣም ይመራል ማለት ነው። ቡናው ሻይ ካለበት ግን ጥሩ ጣዕም ይኖረዋል ከሻው ጋር ተደምሮ ቡናው በጣም ለኛ ጣፋጭ እና የተለየ ጣዕም እንዲኖረው ያደርጋል ማለት ነው። ይሄ ስኳር እንዲሁም ለሾርባ እንጠቀመዋለን ሾርባ ለሚባለው የመጠጥ አይነት ከተለያዩ ይህል ከአጃ ከሰላሌ እንዲሁም ከገብስ የሚዘጋጅ ሾርባ ነው ለሱ የሚያገለግል ይሆናል ማለት ነው። እሱ ላይ ልንጠቀመው እንችላለን ማለት ነው። እና ስኳርን እንዲሁም ደግሞ ለሻይ ዋን በዋነኝነት ያው ሻይ ለሻይ ለመጠጣት ለሻይ ያገለግላል ማለት ነው። ይሄ ስኳር ጋር የሚባለው ነገር እና የተለያዩ ምግቦችን አጣፍጦ እንትን ለማለት ለኬክ ኬክ ሲሰራ በተለይ ለኬክ በጣም በብዛት ሊያስፈልገን ይችላል ማለት ነው። የስኳርር እሱ ነው አንደኛም ጣፋጭ እንዲሆን የሚያደርገው ያው እንደሚታወቀው እጅግ ጣፋጭ እና ተወዳጅ ምግብ ነው ማለት ነው። ስለዚህ ለሱ ልንጠቀመው እንችላለን አንዳንድ ጊዜ ደግሞ እንደዚህ አስፈላጊነቱ ያው ዳቦ የሚያዘጋጁ ሰዎችም በተለያየ መንገድ ሱካርን ይጠቀማሉ ማለት ነው። ዳቦአቸው ላይ ወይንም የሚጋግሩት ዳቦ ላይ አሪፍ እንዲሆን ሱካርን ይጠቀማሉ ማለት ነው። ስለዚህ ሱካር እጅግ በጣም ጣፋጭ የሆነና ለተለያዩ ምግቦች ጋር ተቀላቅሎ ልንጠቀመው የምንችል የፋብሪካ ውጤት ነው ማለት ነው። እንግዲህ ይሄ ስኳር የሚባለው ነገር ከሸንኮራ አገዳ ይዘጋጃል ማለት ነው። ረጅም ወይንም ትልቅ የሆነ ሂድ የት ይኖረዋል ማለት ነው። ስኳር በሚመረትበት ጊዜ ሸንኮራ አገዳውን እንግዲህ ከመትከል ጀምሮ እሱን ተንከባከቦ ማሳደግ ከዛም ተነቅሎ ተፍቆና እያንዳንዱ ነገር ተዘጋጅቶ ወደ ስኳር እስከሚቀየር ድረስ ብዙ ፕሮሰሶችን ብዙ ህይወቶችን አልፎ ነው መጨረሻ ላይ ስኳር ሊሆን የሚችለው ማለት ነው። ስለዚህ ይህ ወደፊትም ወደኋላ የተያያዘ የምርት ውጤት አለው ማለት ነው። ይሄ ስኳር እንግዲህ አንድ በግብርናው ዘርፍ የዘመነች ሀገር ወይንም ብዙ ሸንኮራ አገዳ ማምረት የምትችል ሀገር ትልቅ አስተዋጽኦ ያደርግላታል ማለት ነው። ይሄንን ስለ ስኳር ምርቷ ወይም ስኳር በቀላሉ ማብላት ትችላለች ማለት ነው። ያም ማለት ሸንኮራ ገዳውን ገበሬዎች ያመርታሉ እነሱ ገበሬዎች ያንን ሸኮራ አገዳ በቅናሽ ወይንም በተመጣጣኝ ዋጋ ለአኳር ፋብሪካዎች ያቀርባሉ ማለት ነው። እነዚህ ሱካር ፋብሪካዎች ደግሞ በሂደት ውስጥ በማስገባት ወይም ፕሮሰስ በማድረግ ይህንን በማቀነባበር ይህን ሸንኮራ ወደ ስኳሪ ይቀይሮታል ማለት ነው። ስለዚህ ይሄ ግብርናውንና ኢንዱስትሪውን አያያዘልን ወይንም የግብርና የግብርና ማዕከሉንና የምርት ማዕከሉን ወይም የኢንዱስትሪ ማዕከሉን አያያዘልን ማለት ነው። የተቀናጀ ኢኮኖሚ ልንለው እንችላለን ይሄ ተደጋጋፊ የሆነ ሴክተር ሊሆን ይችላል ማለት ነው። ግብርና ሴክተሩ ይሄን ሸንኮራ አገድ ያመርታል። ስለዚህ ደግሞ ኢንዱስትሪ ሴክተሩ ደግሞ ይሄንን ሸንኮራ አድርጎ ለገበሬዎች በሱካር መልክ መልሶ ለእነሱ እንዲጠቀሙት ያቀርባል ማለት ነው። ይህም እንግዲህ የሀገርን ሀብት የሀገርን ሶርስ የሀገርን የሀብት ምንጭ በጥቅም ላይ ለማዋል እንዲሁም በአግባቡ ለመጠቀም ያስችላል ማለት ነው። ለምሳሌ ይሄን ሸንኮራ አገዳ ወደ ውጭ እንላከው ብንል አስቸጋሪና ለማጓጓዝም ለሁሉም ነገር ከባድ እና ውስብስብ ሊሆን ይችላል ማለት ነው። እንዲሁም መንገድ ላይ የሚፈለገው ሀገር እስከሚደርስ ድረስ የመድረክ ነገር ሊያጋጥም ይችላል ማለት ነው። ግን በሀገራችን ውስጥ ወይም ሸንኮራው በሚመረትበት ሀገር ውስጥ እንደዚህ የስኳር ፋብሪካዎች ካሉ አቀነባብሮ ወደ ሱካር በመቀየር በቀላሉ ይሄን ስኳር ወደ ውጭ በመላክ የውጭ ምንዛሬን ማግኘት ይቻላል ማለት ነው። ይህም እንግዲህ ለገመሪዎቹ ጥሩ የገበያ እድልን ይፈጥራል ማለት ነው። አምራቹም የኢንዱስትሪ ባልተሜት ወይም የኩባንያ የድርጅት ባልተሜቶች ይህንን ነገር በመሸጥ እነሱም ትልቅ የሆነና ከፍተኛ ገቢን ያገኛሉ ማለት ነው። በዚህ መካከል መንግስት ከሁሉም ተጠቃሚ ይሆናል ማለት ነው። ከገበሬዎቹም ታክስን ይሰበስባል

አመስግናለሁ ማለት እንግዲህ ለተደረገልን ነገር አድናቆትን ወይንም እንድትደሰትን የምንገልጽበት ነገር ነው ማለት ነው። አመሰግናለሁ ብለን የሆነ ሰው መልካም ነገር ከዋለልን በዚህ ቃል ልንገልጸው እንችላለን ማለት ነው። እንግዲህ የሆነ ሰው ለእኛ መልካም ሆኖልን ሊሆን ይችላል መልካም ነገር አድርጎልን ሊሆን ይችላል መልካም ምኞት ተመኝቶልን ሊሆን ይችላል። በዚህ አጋጣሚዎች እኛ ደግሞ እናመሰግናለን ወይም አመሰግንሃለሁ አመሰግንሻለሁ ይባባላል ማለት ነው። የመከባበርን ትህትናን የመግለጫ ነው ማለት ነው። እንዲሁም ሰው ፈጣሪውን ሊያመሰግን ይችላል አልህምዱሊላሂ ፈጣሪ ሆይ ተመሰገን ሁሉን ነገር በአንተ ነው የቻልኩት ሊል ይችላል ማለት ነው። እግር ሰጠኸኝ አእምሮ ጭንቅላት ሰጠኸኝ እጅ ሰጠኸኝ አይን ሰጠኸኝ ጆሮ ሰጥተኸኝ እኔ ሳልጠይቅህ ይሄን ሁላ ያደረክልኝ ፈጣሪ ሆይ ተመስገን እድሙ በሰላም አዉለህ ለምታሳድረኝ የምበለውን ነገር የምለብሰውን ነገር ለኔ የሰጠኝ ጌታ ተመስገን ሊል ይችላል ማለት ነው። እንዲሁም የሆነ ነገር ሲሳካለት የሰው ልጅ መጀመሪያ አብዛኛው የሰው ልጅ ሊያመሰግነው የሚችለው ፈጣሪውን ነው ማለት ነው። ፈጣሪ መመስገንም ያለበት ነው ማለት ነው። ለሰው ልጆችን ብዙ ጸጋዎችን ብዙ ነገሮችን ስላደረገ የሰው ልጆች ፈጣሪያቸውን ያመሰግናሉ ማለት ነው። በመጀመሪያም እንግዲህ አመሰግናለሁ ሊሉ ይችላሉ ፈጣሪም ማለት ነው። በየእምነታቸው የየራሳቸው የሚሉት ቋንቋ ሊኖር ይችላል በዛ ቋንቋቸው ለፈጣሪ ምስጋና ያደርሳሉ ለፈጣሪ ክብርን ያደርሳሉ ማለት ነው። ይህ ነገር ደግሞ ለእነሱ ያስደስታቸዋል። የፈጣሪን ውለታ ባይመልስም ያው እንግዲህ ፈጣሪ ከእኛ ሚፈልገው ነገር ምንም ነገር የለም ነገር ግን የሰው ልጆች ሊያመሰግኑ ለዚህ ለተደረገላቸው ነገር ምስጋናን ያቀርባሉ ማለት ነው። እንግዲህ የሰው ልጆች በተለያየ ምክንያት ምስጋና ለፈጣሪያቸው ሊያቀርቡ ይችላሉ ማለት ነው። ታመው ከህመም አድኗቸው ሊሆን ይችላል ተርበው ከረሃብ ምግብ የሚበሉትን ነገርም ፈጣሪ ልኮላቸው ሊሆን ይችላል። እንዲሁም ተቸግረው ከዛ ችግር አውጥቷቸው ሊሆን ይችላል እንዲሁም ደግሞ ጭንቀት ተጨንቀው በተለያየ አጋጣሚ ከዛ ጭንቀት አትርፏቸው ከዛ ጭንቀት አወጧቸው ሊሆን ይችላል። እንዲሁም የሰው እዳ ኑሮባቸው ያንን እዳቸውን ከፍሎ ሊሆን ይችላል ከዛ ከሰው እዳ ወይም ከሰው ፊት አውጥቷቸው ሊሆን ይችላል። እንዲሁም በጣም በሚቸገሩበት ጊዜ ፈጣሪ ደርሶላቸው ሊሆን ይችላል እንዲሁም ደግሞ አንዳንድ ሰዎች መልካም አባት ወይም መልካም እናት ስላላቸው ሊያመሰግኑ ይችላሉ ማለት ነው። በተለያየ አጋጣሚ እንዲሁም ሚስት መልካም ባል መልካም የትዳር አጋር መልካም የፍቅር ጓደኛ ስለሰጣት ፈጣሪዋን ልታመሰግን ትችላለች ማለት ነው። ባልም እንዲሁ መልካም አጋጣሚ መልካም ሚስት ስለሰጠው መልካም የፍቅር አጋር ታማኝ አፍቃሪ ለሱ የምትራራ ትሁት የሆነች ትህትና ያላት እንዲሁም ለሌሎችም ሰዎች ቀን አሳቢ የሆነች ሚስት ስለሰጠው ለፈጣሪው ሊያመሰግን ይችላል ማለት ነው። እንዲሁም አባት ልጆቹን መልካም ልጆች ለአባታቸው የሚላቸውን የሚሰሙ አልባሌ ቦታ የማይገኙ ለአላማቸው የጸኑ ለአላማቸው ብቁ የሆኑ ልጆችን ስለሰጠው አንድ ሰው ፈጣሪውን ሊያመሰግን ይችላል ማለት ነው። እንዲሁም ጤናን ስለሰጠው ገንዘብም ስለሰጠው የሚበላውን ነገር የሚያስፈልገውን ነገር ስላገኘ የሰው ልጅ ፈጣሪውን ሊያመሰግን ይችላል ማለት ነው። እንዲሁም የማይቻል የሚመስሉትን እውቀትን ስለሰጠው አንድ ሰው የተለየ ችሎታን ስለሰጠው በሰዎች ዘንድ ያ መወደድን በሰው ዘንድ ያ መከበርን የሰው ፍቅርን እንግዲህ ፈጣሪ ይህንን ሁሉ ሲሰጠው የሰው ልጅ ለዚህ ሁሉ ነገር ያመሰግናል ማለት ነው። የሰው ልጅ እንግዲህ ልዩ ነገር ተሰጥቶኛል ብሎ በሚያስበው ነገር ሁላ እኔ ልዩ ነገር አለኝ ብሎ በሚያምንበት በዚህ ነገር ሁሉ ፈጣሪውን ሊያመሰግን ወደ ፈጣሪው ሊቀርብ ይችላል ማለት ነው። እንዲሁም ከዚህ ስናልፍ ደግሞ በፍጡራኖች መካከል ምስጋና ይኖራል ማለት ነው። እንግዲህ ከፍጡራኖች መካከል ጥሩ የሚያስቡ ለሰው ልጅ ግን የሚያስቡ የሰው ልጅ ስኬት የሚያስደስታቸው የሰው ልጅ ሲደሰት ወይም የሰው ልጅ የሆነን ስኬት ላይ ሲደርስ ወይም የሰው ልጅ የሆነን አላማ ሲያሳካ ያኔ ደስ የሚላቸው ሰዎች አሉ ለዛም የሚያግዙ ሰዎች አሉና እንግዲህ ሰውም ለዚህ ስኬቱ ለዚያ ጎል ወይም ለዛ ግብ መድረሱ ለዛ ለሚፈልገው ቀን መብቃቱን በዛ መንገዱ ላይ ወይም በዚያ ጉዞ ላይ ያገዙትን ሰዎች ያመሰግናል ማለት ነው። እንዲሁም ለምሳሌ አንድ ተማሪ ቢኖር እስከሚመረቅ ድረስ ያስተማሩት ወላጆቹ ሊሆኑ ይችላሉ እንዲሁም ከዛ ከወላጆቹ መካከል አንዱ የቤተሰብ ክፍል ሊሆን ይችላል እነሱን በጣም አድርጎ ሊያመሰግን ይችላል ማለት ነው። እንዲሁም መምህራኖች ብዙ ለሱ የለፉ እሱን ለማገዝ በተለያየ መንገድ ያገዙት መምህራኖች ይኖራሉ። እሱን እነሱን ያመሰግናል ማለት ነው። እንዲሁም ትምህርት ቤቱን ሊያመሰግን ይችላል ማለት ነው። ስለዚህ አንድ ሰው በኖረበት በህይወት ዘመኑ ለሱ ድል ለሱ ስኬት የለፉ ሰዎችን ለሱ ስኬት በመንገዱ ላይ ያገዙትን ሰዎችን ያንን ስኬት በሚያሳካበት ጊዜ የዛኔ ያመሰግናል ማለት ነው

ቀጠሮ የምንለው ነገር እንግዲህ አንድ ነገር የሚፈጸምበት የጊዜ ገደብ ማለት ነው ወይንም የሆነ ነገር የሆኑ ሰዎችን ለመገናኘት ሊሆን ይችላል የሆነን ነገር ለማድረግ ይሆናል ማለት ነው። የተወሰነ ቀን ወይንም ቁርጥ ያለ የቀነ ገደብ ማለት ነው። ለምሳሌ እንደ ሀገራችን ኢትዮጵያ ሰኔ ሰላሳ ተማሪ ከየትምህርት ቤት የሚዘጋበት ወይንም ትምህርት ቤት የሚቋረጥበት ቀን ነው ማለት ነው። እንዲሁም ሀምሌ ሰላሳ ማለት ይህ ቀጠሮ እንግዲህ ይህ ቀን የሀገራችን እንደ ሀገራችን ኢትዮጵያ በጀት የሚዘጋበት ቀን ነው ማለት ነው። የበጀት መዝጊያ ቀን ሊባል ይችላል ማለት ነው። እና ቀጠሮ ሰዎች ለመገናኘት ቀጠሮ ይይዛሉ ሰዎች ለሰርግ ቀጠሮ ይይዛሉ ሰዎች ለማህበራዊ ጉዳይ ቀጠሮ ይይዛሉ ሰዎች ለብሶ ለስብሰባ ቀጠሮ ሰዎች ለዳኝነት ቀጠሮ ይይዛሉ ማለት ነው። እና ሰዎች ለተለያዩ ማህበራዊ ጉዳዮች ወይም ለማህበራዊ ሁኔቶች ቀጠሮን ይይዛሉ ማለት ነው እንደውም ጓደኛሞች ቀጠሮን ይይዛሉ ማለት ነው። እና ብዙ በብዙ ነገር ሊገለጽ ይችላል ማለት ነው ይህ ቀጠሮ አንድ መስሪያ ቤት ወይም አንድ ድርጅት ከሌላ ድርጅት ጋር አብሮ ለመስራት እና ለመነጋገር ቀጠሮ ይያዛል ማለት ነው። የሆነው ፕሮግራም የሰርግ ፕሮግራም ቀጠሮ ወይ ይያዝለታል ማለት ነው እንዲሁም የኒካ ፕሮግራም ወይም ይሄ ቀለበት የሚባለው ፕሮግራም እሱ ቀጠሮ ይያዝለታል ማለት ነው። እና ብዙ ነገሮች ቀጠሮ ይኖሯቸዋል ማለት ነው በዛ ቀጠሮ መሰረት ሰዎች ተገናኝተው የሚያስፈልጋቸውን ነገር የሚገባቸውን ነገር ያደርጋሉ ማለት ነው። በዛ ቀጠሮ ሰዎች ይገናኙና እንግዲህ የተገናኙበትን ነገር ይፈጽማሉ ወይም የተገናኙበትን ነገር ያደርጋሉ ማለት ነው። ለምሳሌ ስብሰባም ከሆነ ያንን ስብሰባቸውን ያከናውናሉ ማለት ነው። በዛ በተገናኙበት ቀን ወይም በዛ ቀጠሮአቸው ቀን አጀንዳቸውን ይጨርሳሉ ወይንም አጀንዳቸውን ስለ አጀንዳቸው በትክክል ያወራሉ ማለት ነው። ለምሳሌ ሁለት ድርጅቶች በገራ ለመስራት ቀጠሮ ቢይዙም እንግዲህ እንዴት እንደሚሰሩ እንዴት መስራት እንዳለባቸው ትርፉን እንዴት እንደሚካፈሉና ምን መስራት እንዳለባቸው ወይንም አንድ ድርጅት ላይ የጎደለው ነገር እና ሌላው ድርጅት ላይ ያለ ነገር ድክመታቸውን ጥንካሬያቸውን ሁለቱ ድርጅቶች አብረው ቢሰሩ በእርግጠኝነት ያዋጣናል ብዬ የሚለውን እንግዲህ ሁለቱም ድርጅቶች ያደረጉትን ጥናት ያደረጉትን ትንተናና ያላቸውን ሀሳብ ያቀርባሉ ማለት ነው። ስለዚህ ይሄ ሀሳብ አዋጭ ሆኖ ከታየው ይፈራረሙና ስለዚህ በዛ ፊርማቸው ምክንያት ስራቸውን አብረው ወደፊት ለመስራት እና ትርፉንም እንዴት እንደሚካፈሉ በፊርማቸው ያረጋግጣሉ ማለት ነው። ስለዚህ ቀጠሮ የሚባለው ነገር ለዚህ አስተዋጽኦ ያበረክታል ማለት ነው። ለምሳሌ ሰው ለመገናኘት ቀጠሮ መያዝ አለበት ማለት ነው። እንገናኛለን ቢል ዝም ብሎ አንድ ሰው ቀጠሮ ሳይዝ ለምሳሌ አንዱ ጥር አምስት እንገናኛለን ብሎ ሌላኛው ደግሞ ጥር ሰባት ቢል ያኛው ጥር አምስት ሂዶ ሲጠብቅ ውሎ ያኛው ሳይመጣ ያኛው ደግሞ ጥር ሰባት ሄዶ ሲጠብቁ ሁለቱም ሳይገናኙ ሊለያዩ ወይም ሊመለሱ ይችላሉ ማለት ነው። ትንሽ የሚሆነው ቀጠሮ ባለመያዛቸው እና ቀጠሮ ሳይዙ በመቅረታቸው ምክንያት ነው ማለት ነው። ስለዚህ ቀጠሮ ማለት ወሳኝ ነገር እና አንድን ነገር ለመፈጸም የሚያስችል የቀን ገደብ ወይንም ቁርጥ ያለ ቀን ነው ማለት ነው። ሰዎች በዚህ ቀን እንገናኛለን ካሉ ከዛ ቀን በፊት ቀድመው የሚያስፈልገውን ነገር ያዘጋጃሉ ማለት ነው ወይንም ለሚዘጋጅ ለዛ ለሚገናኙበት ነገር ዝግጅትን ያደርጋሉ ማለት ነው። ምናልባት ጥናት ማድረግ ይኖርባቸው ይሆናል ስለሚወያዩት ነገር ሰዎች ሊመካከሩ ይሆናል ወይም ስለሆነ ሀሳብ ለምሳሌ ሊከራከሩ ይሆናል ማለት ነው። ሰዎች ቀጠሮ የሚይዙት እያንዳንዱ ሰዎች አሁን እንደሚታወቀው ክርክር ያደርጋሉ ወይም ምሁሮች ሊሆኑ ይችላሉ እና በሆነ ሀሳብ ላይ ሊነጋገሩ ይችላሉ ወይም ክርክርን ሊያደርጉ ይችላሉ ማለት ነው። ስለዚህ የተቆረጠ ቀን ካለው ይሄ የሚያደርጉት ክርክር የሚያደርጉበት ውይይትና ጭውውት የተቆረጠ ቀን ካለው በዛ ቀን እነዚህ ሰዎች እስከዛች ቀጠሮ እስከምትደርስበት ቀን ድረስ ዝግጅታቸውን ያደርጋሉ ወይንም ዝግጅት በማድረግ በማንበብ ሊሆን ይችላል ምርምር በማድረግ ትንተና በማድረግ እና ጥሩ የመፍትሄ ሀሳብን በመፈለግ እና ያላቸውን ቁም ነገር ያላቸውን ጭብጥ ለሰዎች ለማሳየት ወይንም በዛ በመድረኩ ላይ ለማቅረብ ይዘጋጃሉ ማለት ነው። እንዲሁም የተለያዩ የስብሰባ ወይም የስልጠና ቀጠሮዎች ይኖራሉ ማለት ነው። እንግዲህ ያንን ቀጠሮ ለሚታደመውም ሰው ወይንም መድረኩን የሚመራው ሰው መድረኩም ላይ ተጋባዥ እንግዳ ሁሎችም ለዛ ቀን ቀጠሮ ይዘጋጃሉ ማለት ነው። ይህ ቀጠሮ የሚባለው ቀን በመኖሩ ሁሎችም ያቀጠሩ ከመድረሱ በፊት ለዛ ቀን ተዘጋጅተው ለዛ ቀን ጊዜያቸውን አመቻችተውና ለዛ በዛ ቀን ለመሄድ ፕሮግራም እንዳይዙ በዛ ቀን ቢዚ እንዳይሆኑ ወይም በዛ ቀን ሌላ ስራ እንዳይኖርባቸው አስቀድመው ያመቻቻሉ ማለት ነው። ከዛም በዛ ቀን ተገናኝተው በቀጠሮ ቀን ስብሰባውም ታዳሚውም የሚፈልገውን ነገር ይሰማል የመድረክ መሪውም ማለት ያለበትን ይዘጋጃል እንዲሁም መድረኩን ላይ የሚጋበዘው እንግዳም የሚፈለገውን አድማጭ የሚፈልገውን ነገር ያቀርባል ማለት ነው። በዛ በቀጠሮ ቀን ለቀጠሮ ማለት ተቆርጧል

ቡድን ማለት የሆነ ነገር ስብስብ ማለት ነው። የሆነ ነገሮች በአንድ ላይ ሲስባሰቡ ቡድንም ይፈጥራሉ። ይህ ቡድን የሚባለው ነገር ይፈጠር ይችላል ማለት ነው በሆነ የሰዎች ስብስብ ሊሆን ይችላል የእንስሳቶች ስብስብ ሊሆን ይችላል የተለያዩ የሚንቀሳቀሱ ነገር ወይንም በአንድ ቡድን ሰርተው የሚንቀሳቀሱ ነገሮችን ሊሆን ይችላል ማለት ነው። ለምሳሌ ትምህርት ቤት በቡድን ሰዎች ተማሪዎች እባባን ሊያጠኑ ይችላሉ ማለት ነው። እንዲሁም በቡድን የተለያዩ ስራዎችን ሊሰሩ ይችላሉ ማለት ነው እንዲሁም በተለያዩ የድር ወይንም የማህበራዊ ህይወት አጋጣሚዎች ሰዎች የተለያየ ቡድን ሊኖራቸው ይችላል ማለት ነው። እና ይህ ቡድን የሚባለው ነገር ተመሳሳይ አላማ ያላቸው ሰዎች በአንድ ላይ ሲገናኙ ለዛ ለተመሳሳይ አላማ የሚፈጥሩት ቡድን ነው ማለት ነው እንዲሁም በንግዱ አለም ሰዎች አንድን የቢዝነስ ድርጅት ለማቋቋም ወይም አንድን ድርጅት ወይም ከኩባንያ ለ መቋቋም ቡድን ሊሰሩ ይችላሉ ማለት ነው። በዛ ቡድን መሰረት የተወሰነች ሁላቸውም የይድርሳቸውን አወጥተው የሆነ ገንዘብ ትልቅ ድርጅትን መመስረት ይችላሉ ማለት ነው። በዚህ ቡድን በሚባለው ነገር ማለት ነው። እንግዲህ ያንን ገንዘብ ያዋጡና በዛ ገንዘብ መሰረት ድርጅቱን ያቋቁማሉ ትርፉንም እንዲያዋጡት የገንዘብ መጠን ይከፋፈላሉ ማለት ነው። ስለዚህ በቡድን ሆኖ መስራት ለመተጋገዝ ያግዛቸዋል ማለት ነው። ብዙ ትልቅን አስተዋጽኦ ያበረክታል ማለት ነው ይሄ በቡድን መስራት ትልቅ ጥቅም እና ትሩፋት ይኖረዋል ማለት ነው። ለምሳሌ አንዱ ፓርትነር ወይም አንዱ ከዛ የቡድን አባል ቢቀር ወይንም ገንዘቡን ቢያወጣ ሌሎቹ ይሰራሉ ማለት ነው። ስራው ወይንም ያ ድርጅቱ ይዘጋል ማለት አይደለም። ይህም እንግዲህ ለሀገር ሀብት አስተዋጽኦ ያበረክታል ማለት ነው። ትልቅ ኢንቨስት የተደረገበት ትልቆች የወጣበት ድርጅት ወይም ኩባንያ በአንድ ሰው ቢሆን ያ ሰው ምናልባት ባይሳካላት ያ ድርጅት ሊዘጋ ከመቻል ወይም ከመዘጋት ይህ በቡድን መስራታቸው ይታደገዋል ማለት ነው። አንዱ ይወጣል ሌሎች ይሰራሉ እንዲሁም ሌላ ሰው ደግሞ ካስፈለጋቸው ጨምረው በዛ በወጣው ሰውዬ ግርም ያስገባሉ ማለት ነው። እንዲሁም ሰዎች በአክሲዮን ተደራጅተው በቡድን ሆነው ባንኮችን ሊሰሩ ሊያቋቁሙ ይችላሉ የተለያዩ ግንባታዎችን ሪል ስቴቶችን ሊገነቡ ይችላሉ ማለት ነው። ማንኛውንም ነገር በቡድን በመሆን ይሰራሉ ማለት ነው። ስለዚህ ሰዎች በቡድን ሆነው አዲስ ቴክኖሎጂን ወይም አዲስ ምርምርን ሊያካሂዱ ይችላሉ ማለት ነው። ይህም እንግዲህ ሶስት አራት ወይም እስከ አምስት ድረስ ነው እነዚህ ሳይንቲስቶች እነዚህ አዋቂዎች ያንን በሚያደርጉበት ጊዜ ያንን ምርምር በሚያደርጉበት ጊዜ በእውቀት ይደጋገፋሉ። በሀሳብ ይደጋገፋሉ በትንተና የሆነ ያንን ለአዲስ ግኝታቸው ትንተና በማድረግ በዛ ይተጋገዛሉ እና በተለያየ ነገር በመተጋገዝ ይህን አዲስ ነገር ዴቨሎፕ ማድረግ ወይም ማሳደግ ወይንም ማምጣት ወይም መስራት ይችላሉ ማለት ነው። አዲስ የመድሃኒት ግኝት ሊሆን ይችላል ማለት ነው። እንዲሁም አዲስ ቴክኖሎጂ የማበልጸግ ሊሆን ይችላል ማለት ነው ለምሳሌ አዲስ የመኪና ሞዴል አዲስ የስልክ ሞዴል ለመውጣት ይሆናል ማለት ነው። እንዲሁም የተለየ የግንባታ ዲዛይን ለምሳሌ መሃንድስ ከሆኑ የተለየ ሆቴል ለመስራት ወይንም አንድ መንግስት ቤተ መንግስት መገንባት ቢፈልግ እንዲሁም ልዩ የሆነ ሪዞርት ወይም ልዩ የሆነ ሆቴል መገንባት ቢፈልግ በዛ ሆቴል ዲዛይን ላይ እነዚህ ትላልቅ መሃንዲሶች ወይም በቡድን የተደራጁ መሃንዲሶች በማወጣጣት ከእነሱ የተወጣጣ አሪፍ ዲዛይን ወይንም አሪፍ ቅርጽ ያለው ግንባታ ለመገንባት ያስችላል ለማለት ነው እንዲሁም በተለያዩ ምርቶች ላይ ዲዛይን ለማውጣት ወይንም የተለየ ቅርጽ ለማውጣት በነዚህ በመሃንድሶች ሊገለጽ ይችላል ማለት ነው። እና ይህ ቡድን የሚባለው ነገር እጅግ ጠቃሚ ነው ማለት ነው። መተጋገዝን አብሮ መስራትና አንድነትን ያጠናክራል ማለት ነው። እንዲሁም ሳይንቲስቶች ወይም እነዚህ የህክምና ባለሙያዎች አንድ ላይ በመሆን በቡድን በመሆን አዲስ መድሃኒትን ሊያመጡ ይችላሉ። ወይም አዲስ መድሃኒትን ሊሳሩ ይችላሉ ማለት ነው እንግዲህ በቡድን መደረጃታቸው የተለያየ እውቀት ይኖራቸዋል ማለት ነው። ሁሎችም ዶክተሮች ተመሳሳይ እውቀት አይኖራቸውም ሁሎችም ሳይንቲስቶች ሁሉ ተመሳሳይ እውቀት አይኖራቸውም ማለት ነው። የአንዱን ስህተት አንዱ እያረመ የአንዱን ስህተት አንዱ እያረመ አንዱ አንድ ነገር ሲሰራ ሌላኛው ደግሞ በሌላ መንገድ እየሰራ ስለዚህ አናላይዝ እያደረጉና ምርምር እያደረጉ እንደውም ትንተና እያደረጉ አዲስ ነገርን ለማመልጸግ ይረዳል ማለት ነው። ስለዚህ ያው እንደሚታወቀው የሰው ልጆች ሲኖሩም ሲሰሩም በቡድን ነው የሚኖሩት በጋራ ነው የሚኖሩት ማህበራዊ ኑሮ የሚባል አለ። የሰው ልጅ ብቻውን ሊኖር አይችልም የሰው ልጅ ብቻውን ሆኖ ህይወትን ሊገፋ አይችልም ማለት ነው በእያንዳንዱ እንቅስቃሴው ከሌላው ጋር አብሮ መስራት አብሮ መሆን እና አብሮ ማበር ያስፈልገዋል ይህም ትብብር ቡድን ሊባል ይችላል ማለት ነው።

እኛ ማለት ቁጥር ነው ዘጠኝ ቁጥር ነው ማለት ነው ለተለያዩ ነገሮች ልንጠቀም እንችላለን ይሄ ዘጠኝ የሚለውን ቁጥር ማለት ነው። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ብለን ዘጠኝ እንላለን ማለት ነው ባለአንድ ዲጂት ወይም ባለ አንድ አሃድ ቁጥር ነው ማለት ነው። ወደ ባለ ሁለት ዲጂት መሸጋገሪያ እና የመጨረሻው ባለ አንድ የዚች ቁጥር ነው ማለት ነው። ዘጠኝ የሚባለው እንዲሁም ለአንዲና ለራሱ የሚከፈል ቁጥር በመባል በሂሳብ ምሁራኖች ወይም በሂሳብ ሊቆች ይታወቃል ማለት ነው። እንግዲህ ልዩ ስያሜ ያላቸው እነዚህም ኦድ በመባል ይታወዋሉ ማለት ነው። እነዚህ ለአንድ እና ለራሳቸው ብቻ የሚከፈሉ ቁጥሮች ማለት ነው ያው በእርግጥ ዘጠኝ ወዲህ አይደለም ስለ ሶስትም ሊከፈል ይችላል ግን በአብዛኛው ዘጠኝ የሚባለው ቁጥር እንደዚህ አይነት ቁጥሮች በዛ መንገድ ሊገለጹ ይችላሉ ማለት ነው። እና ይህ ዘጠኝ ማለት ቁጥር ነው ዘጠኝ አንድ ሰው ዘጠኝ ወራት ሊል ይችላል ዘጠኝ አመት ሊል ይችላል ወይም ዘጠኝ ሴንቸር ወይም ዘጠኝ ክፍለ ዘመን ሊባል ይችላል ማለት ነው የተለያዩ ነገሮችን ለመቁጠር እንጠቀምበታለን ማለት ነው። አንዲት ሰው ከመጣሁ ዛሬ ዘጠኝ ቀን ሆነኝ እልል ይችላል ማለት ነው። ከሆነ ቦታ ወዲህ ሆነ ቦታ የመጣ ሰው ወይንም ዛሬ ከሄድክ እኮ ዘጠኝ ቀን ሆነህ ሊል ይችላል ነው ለናኛው ደግሞ ከሄዴ ወይም ከተለያዩ ዘጠኝ ቀን የሆነው የሆናቸው ሰዎች ዘጠኝ ቀን ሆነን ከተለያየን ወይም ከተገናኘ ዘጠኝ ቀን ሆነን ሊሉ ይችላሉ ማለት ነው። ስለዚህ አንዴ ነገር ከተፈጠረ በኋላ ዘጠኝ ቀን ሆነው ወይንም ዘጠኝ ወር ሆነው ወይንም ዘጠኝ ሰዓት ሆነው ሊልህ ይችላል ማለት ነው። ለምሳሌ ምንድነው እስካሁን እመጣለሁ ካልከኝ እኮ ዘጠኝ ሰዓት አለፈ ወይም ዘጠኝ ደቂቃ አለፈ እስካሁን አልመጣንም ግን የት ቆይተህ ነው? እና እነዚህን የመሳሰሉ ነገሮችን ሊልክ ይችላል ማለት ነው። አንድ ሰው ለምሳሌ አንድ ሰው ልደትህ መቼ ነው ስትለው ዘጠኝ አመት ሆነኝ እኮ አሁን በቅርቡ ከአንድ ወር በኋላ ወይንም ከዘጠኝ ቀን በኋላ ወይም ከዘጠኝ ወር በኋላ ዘጠነኛ አመቴን ልደት በዓሌን አከብራለሁ ሊልህ ይችላል ማለት ነው። እንዲሁም አንድ ተማሪ ስንተኛ ክፍል ተማሪ ነህ ትምህርት ትማራለህ ስብህ አዎን ልትለው ትችላለህ እሺ ስንተኛ ክፍል ነው? የምትማረው በሚለው ምላሽ ደግሞ ዘጠነኛ ክፍል ደርሻለሁ ዘጠነኛ ክፍል እየተማርኩ ነው ይላል። ወይንም አሁን ስምንት ነው በሚቀጥለው ዘጠነኛ ክፍል እማራለው ወይም ዘጠነኛ ክፍል እገባለሁ ውጤት ከመጣልኝ እና በአሪፍ ውጤት እንደምገባ ተስፋ አደርጋለሁ ሊል ይችላል ማለት ነው። ወይንም የአስረኛ ክፍል ተማሪ አስረኛ ክፍል ከበደኝ እኮ የአስረኛ ክፍል በጣም ከባድ ነው። ዘጠነኛ ክፍል እያለሁ ግን በጣም ቀላል ነበር ሊልህ ይችላል ማለት ነው። እና ዘጠኝ የመቁጠሪያ ቁጥር ነው ብዙ ነገሮችን በቁጥር መልኩ ለመግለጽ ያገለግለናል ማለት ነው። በተለያዩ የአገባበይ ሁኔታ የገባ ልንጠቀመው እንችላለን ማለት ነው ይህንን ዘጠኝ የሚባለውን ቁጥር ማለት ነው። እና እንዲሁም አንዳንድ ታሪኮች በዚህ ሊጻፉ ይችላሉ ማለት ነው። ወይም አንዳንድ ሰዎች ረጅም ጊዜ እቅድ የሚያቅዱ ድርጅቶች ሊሆኑ ይችላሉ የረጅም ምርጥ ጊዜ እቅድ ሀገራት ሊሆኑ ይችላሉ። ወይንም የተለያዩ የምርምር ሰዎች ሊሆኑ ይችላሉ። በሚቀጥሉት ዘጠኝ ወራት ሊሉ ይችላሉ ማለት ነው። ወይንም በሚቀጥሉት ለሚቀጥሉት ዘጠኝ ተከታታይ ቀናት ይሄን ይሄን ይሄን ስራ እንሰራለን በዚህ በዚህ መልኩ እንዲህ አይነት ስራ እንሰራለን። የሚቀጥሉ ዘጠኝ ሰዓት የሚቀጥሉት ዘጠኝ ቀናት ከአንድ ቀን ጀምሮ እስከ ዘጠነኛው ቀን ያላቸውን በፕሮግራም የሚሰሩትን ነገር ተንትነውና ዝርዝረው ሊያስቀምጡ ይችላሉ ማለት ነው። እንዲሁም ደግሞ ሌሎች በሚቀጥሉት ዘጠኝ ወራት ከዚህ ወር ጀምሮ ከዛሬ ቀን ጀምሮ ለተከታታይ ዘጠኝ ወራት ስልጣን ይኖረናል እንደተከታተይ ዘጠኝ ወራት ፊልድ እንወጣለን ወይንም የመስክ ቅኝት መስክ ላይ እንወጣለን ወይም የስራ ጉብኝት እናደርጋለን ሊሉ ይችላሉ ማለት ነው። ሌሎች ደግሞ ለተከታታይ ዘጠኝ ወራት ከሀገር ወጥተን እንዝናናለን። ከሀገር ወጣ ብለን ወደ ሌላኛው ሀገር ወይም ወደ ተለያዩ ሀገራት በመጓዝ የጉብኝት እቅድ ያለን ሊሉ ይችላሉ ማለት ነው። እንዲሁም ለሚከተሉት ወይንም ለቀጣይ ዘጠኝ ወራት ትልቅ ስራን እንሰራለን። ለመሽጥ ለምሳሌ ሽያጭ ኩባንያ ከሆነ በሚቀጥሉት ዘጠኝ ወራት ይሄን ያህል ፐርሰንት መሸጥ አለብን ይሄን ያህል ትርፍ ማግኘት አለብን ሙሉ በፐርሰንት የሽያጩንም የትርፉንም ሁኔታ ሊያስቀምጥህ ይችላል ለማለት ነው። እንዲሁም አንድ ኩባንያ አምራች ኩባንያ ከሆነ በሚቀጥሉት ዘጠኝ ወራት ይህን ያክል ምርት ማምረት አለብን ሙሉ እንግዲህ በቶን ሊሆን ይችላል የሚቆጠረው ወይም በኩንታን ሊሆን ይችላል ምርቱ በሚቆጠርበት ወይም ምርቱ በሚለካበት አሃድ በዛ ያን ያክል እቅድ ያስቀምጥ ይችላል ማለት ነው። እንዲሁም አንዳንድ ሀገሮች ረጅም ጊዜ እቅድ ቸግሩ የአስር አመት እቅዴን በዘጠኝ አመት ይሄን ያክል መስራት አለብን። እና ይሄን ያክል እንሰራለን ብለው እቅድን ያቅጣሉ ማለት ነው። ስለዚህ ቁጥር ዘጠኝ ማለት ቁጥር ነው ስለዚህ ልኬትን ለልኬት የምንጠቀምበት ቁጥር ነው ማለት ነው

ሻይ ማለት ያው ይሄ የሚጠጣ አይነት ነው መጠጥ ነው ማለት ነው እንግዲህ ሻይን በተለያዩ ከምግብ በኋላ ይጠጣሉ ማለት ነው ሰዎች በተለያየ ምክንያት እንዲሁም ቅዝቃዜ በሚሆንበት ጊዜ ሻይን ይጠጣሉ ማለት ነው። እንዲሁም ሰዎች ተገናኝተው ጊዜ ማሳለፊያ ወይንም ለሆነ በሆነ ጉዳይ የሚወያዩ ከሆነ ካፌ አካባቢ ከተገናኙ ወይም እንትኑ ላውንች አካባቢ ከተገናኙ ሻይ እየጠጡ ሊወያዩ ስለዛ ስለተገናኙበት ጉዳይ ሻይ እየጠጡ ሊወያዩ ይችላሉ ማለት ነው። እንደውም ቅዝቃዜ በሚሆንበት ጊዜ ሙቀት ለማግኘት እና ቅዝቃዜውን ትንስ ቀልለ ለማድረግ ወይም በጣም ሲበረዳቸው ሰዎች ሻይ ሊጠጡ ይችላሉ ማለት ነው በዛን ሰዓት ሻይ ሊፈላና ሊጠጣ ይችላል ማለት ነው። እንዲሁም ቤተሰብ ውስጥ ወይም ቤት ውስጥ የቤተሰብ ጭውውት ወይም ቤተሰብ ሰብሰብ ካለ ሻይ በማፍላት ሻይ እየጠጡ ቤተሰብ ጨዋታ ሊጫወቱ ይችላሉ ማለት ነው ስለአንዳንድ ጉዳዮች ሊወያዩ ይችላሉ ማለት ነው። ስለዚህ በተሰቡ አብሮ የሚያሳልፍበት ጊዜ ይሆናል ማለት ነው ሰብሰብ ብሎ የሻይ ሰዓት ይባላል ማለት ነው። እንዲሁም ሰዎች ያው በካፌዎች ሲገናኙ ወይም የሆነ ቦታ ሲገናኙ ሻይ ሊገባበዙ ይችላሉ ማለት ነው። እና ይሄ ሻይ አንዱ የመጠጥ አይነት ሲሆን ጣፋጭ የሆነ እና ጥሩ የሆነ መጠጥ ነው ማለት ነው። ሙቀት ሊሰጥ የሚችል እንዲሁም ኢነርጂን ወይም ሀይልን ሊሰጥ የሚችል ነው ማለት ነው። ለሰው ልጆች ብዙ ጥቅም የተለያየ ጥቅም ይኖረዋል ማለት ነው። እንዲሁም ይህ ሻይ እንግዲህ ፈላጊ ካለው እንደዚህ ተጠቃሚ ካለው ሌሎች ደግሞ ይሄን ሻይ በመሸጥ ሻይ ቤት በመክፈት የተለያየ ገቢን ያገኛሉ ማለት ነው። ይህንን ስራ በመስራት ራሳቸውን ይደጉማሉ ወይም ኑሯቸውን ያሻሻላሉ ማለት ነው። ይህንን በመስራት ለምሳሌ ተማሪዎች በሚበዙበት አካባቢ ወይንም ብዙ ሰዎች በሚውሉበት አካባቢ ሻይ የምትሸጥ አንዲት ሴት ለራሷ ለኑሮዋ ደጉማ እንዲሁም ብዙ ትርፍ በማትረፍ ወደ ሌላ ስራ ልትሸጋገር ትችላለች ማለት ነው። በተዘዋዋሪ እንግዲህ ይሄ የስራ እድልን እየፈጠረ ነው ማለት ነው የሀገርን ኢኮኖሚ እያነቃቃ ነው ማለት ነው። ይቺ ሻይ የምትሸጥ ሴት እንግዲህ ግብር ልትከፍል ትችላለች ለመንግስት ያ ሲሆን እንግዲህ የመንግስት ዴሞ ከዛ ገቢ የሚያገኘውን ግብር ለተለያዩ አላማ ሊያውለው ይችላል ማለት ነው። እንዲሁም የዚ ሻይ ቤት ባልተቤት ሌሎችን ሰዎች ሌሎችን ወጣቶች ሊቀጥር ይችላል ማለት ነው በስፋት የሚሰራ ከሆነ እነዚህ ወጣቶች በተዘዋዋሪ ስራ አገኙ ማለት ነው። ይህን ስራ ሲያገኙ ደግሞ ጫና እየቀነሱ ነው ማለት ነው በአንድ ሀገር ላይ ያለውን የስራ አጥ ጫና ወይም የስራ አጥ ችግር ተቀረፈ ማለት ነው። እና ይህ ሻይ የሚባለው ነገር ብዙ ተያያዥ ነገሮችን ተያያዥ ጥቅሞች አሉት ማለት ነው። እንዲሁም የሱካር ፍላጎትን በመጨመር ለሱካር ከፍተኛ ፍላጎት ሊኖር ይችላል ማለት ነው ሰዎች ሻይ በሚጠቀሙበት ጊዜ ይህ ደግሞ የሱካር ፋብሪካዎችን ወይም የሱካር ኩባንያዎችን ሊያበረታታና ሊያነቃቃ ይችላል ማለት ነው። ምክንያቱም አንድ ምርት ፍላጎቱ ከጨመረ ዋጋውንም ሊጨምር ይችላል እንዲሁም ምርቱንም በመጨመር ጥሩ የሆነ አገልግሎትን ወይም ጥሩ የሆነ ትርፍን ያገኛል ማለት ነው። ስለዚህ ዴሞ የሱካር ፍላጎት ጨምረ ማለት የሱካር አምራቾች ብዙ ሱካር ያመርታሉ ማለት ነው። ብዙ ሱካር ሲያመርቱ እንግዲህ ለሊትስ ሻይ ለሚባለው ነገር ብዙ ሱካር በሚያወጡበት ጊዜ ደግሞ ብዙ ግብአቶች ያስፈልጓቸዋል ማለት ነው። ከነዚህ ግብአቶች መካከል አንዱ ሸንኮራ አገዳ ግብአት ነው ይህ ሸንኮራ አገዳ ግብአት እንግዲህ ከገበሬዎች ተማሳ ተነቅሎ ወዲያ እዛ በመሄድ ወይንም ለገበሬዎች የሽንኮራ አገዳ ምርት ትልቅ የሆነ ፍላጎትን ይቀን ይጨምራል ማለት ነው። በዛን ጊዜ ገበሬዎቹም ለማምረት ይነቃቃሉ ማለት ነው። እንግዲህ ሁላ ሂደት ይህ ሁላ ደረጃ ይህ ሁላ ማቀነባበሪያ የተያያዘ እንትን አለው ማለት ነው የተያያዘ እንትን ይኖረዋል ማለት ነው። ስለዚህ ብዙ አይነት የተያያዘ ጥቅም ይኖረዋል ማለት ነው አንዱ አንዱን እየተደጋገፈ ይመጣል ማለት ነው። እንደ አጠቃላይ ይህ ሻይ የሚባለው የመጠጥ አይነት ሲሆን ሰዎች ተሰብስበው በአንድ ቦታ ሊጠጡ የሚችሉት እያወሩ ወይም እየተጫወቱ ሊጠጡት የሚችሉት ነው ማለት ነው። አንድ ሰው ሻይ ቤት ውስጥ ቤት ውስጥ አፈልቶ ሊጠጣ ይችላል እንዲሁም ካፌ ውስጥ ገዝቶ ሊጠጣ ይችላል ማለት ነው። እና ብዙ ጥቅሞች አሉት ለሰው ልጆች እጅግ ጣፋጭ የሆነ የመጠጥ አይነት ነው ማለት ነው። የተለያየ ተዲብርት ሊያነቃን ይችላል እንዲሁም ሌላ ብዙ ጥቅሞች ይኖሩታል ለማለት ነው። በብርድ በቅዝቃዜ ጊዜ ብንጠቀመው ሙቀት ልናገኝ እንችላለን ማለት ነው። እንዲሁም ለዴም ማነስ መድሃኒት ነው ማለት ነው። ሻይ የደም ማነስ ያለባቸው ሰዎች እሱን ቢጠቀሙ ደማቸው ሊጨምርና የተለያየ ጥቅም ሊያገኙ ይችላሉ ማለት ነው። ስለዚህ ዘርፈ ብዙ ጥቅም አለው ማለት ነው። ሻይ እና ሻይ መጠጥ አይነት ዘርፈ ብዙ ጥቅም ያለው የመጠጥ አይነት ነው።

ስንት ነው? የሚለው ነገር እንግዲህ ብዛትን ወይም ዋጋን ወይም መጠንን ለማወቅ የሚጠየቅ ጥያቄ ነው ማለት ነው። ለምሳሌ አንድ ስሆንን ነገር መግዛት ስፈልግ ዋጋውን ለማወቅ ማለት ነው? ዋጋውን ስንት ነው? በማለት ልጠይቅ ይችላል ማለት ነው። ስንት ብር ነው? ወይም ስንት ዶላር ነው? ሊል ይችላል ማለት ነው። ከዛም በኋላ ተከራክሮ በሚፈልገው ዋጋ መጠን ሊገዛ ይችላል ማለት ነው፤ እና ይሄ ስንት ነው የሚለው አንደኛ ዋጋን የሆነን ነገር ዋጋ ለማወቅ ይጠቅማል ማለት ነው፤ እንዲሁም ብዛትን ለማወቅ ይጠቅማል ማለት ነው፤ ብዛትን ለማወቅ በምንጠይቅበት ጊዜ ስንት ነው ብለን እንጠይቅ እንችላለን ማለት ነው። ለምሳሌ እንግዲህ የሆነ ሰው የሆነ ነገር ስጠይቅ ስንት ነው? ለምሳሌ ስንት ቤትህ አለህ ወይ ነው? ስንት ልጆች አለህ? ብሎ ልጠይቅ ይችላል ማለት ነው? ወይም ስንት ጓደኞች አለህ? የሚለውን የጓደኞችን ብዛት ስንት ጓደኛ እንዳለው ስንት ልጆች እንዳሉት ወይንም፤ ስንት ብር አካውንቱ ላይ እንዳለ ወይንም ስንት ድርጅት እንዳለው፤ ይህንን ስንት ነገር ወይንም ስንት ድርጅት አለ? ስንት ቤት አለ? ስንት ልጆች አለ? ወይንም አካውንት ላይ ስንት ብር አለህ? በማለት ሊጠይቅ ይችላል ማለት ነው። እንደ አንዱም ለምሳሌ ያው ስንት ዲግሪ አለህ? ብሎ አንድ ሰው ልጠይቅ ይችላል ማለት ነው። እና ይሄ ብዛትን አንድ ሰው የሆነን ነገር ያለውን ብዛት ለመጠየቅ እንትን የሚል ነው ማለት ነው። ለምሳሌ እድሜህ ስንት ነው? ብሎ ልጠይቅ ይችላል ማለት ነው፤ እድሜውን ብዛት ወይም እድሜውን እርዝማኔ ለማወቅ ማለት ነው። ወይንም ከስራ ቦታ እስከ ቤትህ ድረስ ያለው ኪሎ ሜትር ስንት ኪሎ ሜትር ያስኬዳል? ስንት ሰዓት ይፈጃል? ስንት ኪሎ ሜትር ነው ብሎ ልጠይቅ ይችላል ማለት ነው። ወይንም ቁመት ስንት ነው? ብሎ ሊጠይቅ ይችላል ማለት ነው። አንድ ሰው ምን ያክል ነው? ስንት ሜትር ትሆናለህ? ቁመትህ ስንት ነው? እንዲሁም ደግሞ አንድ ሰው ሰዓትን ማወቅ ስፈልግ ስንት ሰዓት ሆኗል? ብሎ ልጠይቅ ይችላል፤ ማለት ነው ስንት ሰዓት ነው? ሊል ይችላል ማለት ነው እንግዲህ በአጠቃላይ ብዛትን እንዲሁም ዋጋን ለመጠየቅ ወይንም የሆነን ነገር ለማወቅ እየረዳህ ማለት ነው፤ ለምሳሌ አንድ ሰው ዛሬ ቀን ስንት ነው? ሊል ይችላል ማለት ነው ቀኑን ለማወቅ ዛሬ ቀኑ ስንት ነው? ወይንም የተወለድከው መቼ ነው? በመቼ ዓመተ ምህረት ነው የተወለድከው? ስንት ነው እድሜ? የሚለውን ልጠይቅ ይችላል? ወይም ከተወለድክ ስንት ጊዜ ሆነህ? ምን እዚህ ከመጣ ስንት ጊዜ ሆነህ?

አርብ ማለት እንግዲህ አርብ የተለ አርብ ማለት ያው ቀን ነው። በሳምንታት ውስጥ ካሉ ቀናቶች ውስጥ አምስተኛው ቀን ነው ማለት ነው ሰኞ ማክሰኞ ረቦ ሀሙስ አርብ ይባላል ማለት ነው እንዲሁም የሳምንቱ የስራ መጨረሻ የስራ ቀን መጨረሻ ነው ማለት ነው በአንዳንድ ሀገሮች ወይንም የእረፍት ቀን የሚሆንበት አለ ማለት ነው። እስላሚክ ሀገሮች ወይም የስልምና ሃይማኖት መመሪያቸው የሆኑ ሀገሮች አርብ ቀን ስራ እዝግ ነው ማለት ነው። ለምሳሌ ሳውዲ አረቢያን እነ ዱባይን ማየት እንችላለን እንዲሁም ሌሎች ሀገሮች ሊኖሩ ይችላሉ ማለት ነው በዚህ በአርብ ቀን በዚህ በአርብ ቀን ስራ ዝግ የሆነበት ማለት ነው። እንዲሁም በሙስሊሞች ዘንድ ይሄ አርብ ቀን እንግዲህ ስራ ዝግ ሆኖ የሶላት ቀን ነው ወይም ሳምንታዊ በዓላችን ነው የሚሉ ይባላል ያው ሳምንታዊ በዓል ነው ማለት ነው በስልምና ሃይማኖት ይሄ አርብ ቀን። ትልቅና ልዩ ክብር አለው ማለት ነው ታላቅ ቀን ነው የሳምንቱ ታላቅ ቀን አርብ አርብ ነው ማለት ነው እንዲህ እንዲሁም እንግዲህ አርብ አርብ ሙስሊሞች ነጫጫቸውን ለብሰው ፏ ብለውና ጽድት ብለው መስጊድ በመሄድ ቀን ሰባት ሰዓት ላይ የሶላት በአንድ ላይ በጀማአ በመሆን ወይም በቡድን በመሆን የሶላት ስነ ስርዓት ያካሂዳሉ ማለት ነው። እና አርብ ቀን ማለት ይሄ ነው ማለት ነው። ሌላው ወደ ሌላው መለስ ስንል ያው የሳምንቱ የስራ ቀን መጨረሻ ነው ማለት ነው። ስልምና ሃይማኖትን የማይከተሉ ሀገሮች ወይንም በዛ ህግ የማይተዳደሩ ሀገሮች የራሳቸው ከሃይማኖት ነፃ ሆነው ሃይማኖትን እና ሀገርን ወይም ሃማይማኖትን እና መንግስትን ለያይተው የሚተዳደሩ ሀገሮች በዚህ ቀን የስራ የመጨረሻው የሳምንቱ የስራ ቀን የመጨረሻ የስራ ቀን ነው ማለት ነው። ስለዚህ በዚህ ቀን ቀጣይ ቅዳሜ ነው የሚመጣው በስራ በጊዜ ከስራ አንዳንድ መስሪያ ቤቶች በጊዜ እንዲወጡ ሊፈዱላቸው ይችላሉ ማለት ነው። ስለዚህ ከሳምንቱ አምስተኛ ቀን ላይ የሚገኝ የሳምንቱ የስራ የመጨረሻ ቀን ነው ማለት ነው። እና አርብ ቀን በእንደዚህ አይነት ነገር ሊገለጽ ይችላል ማለት ነው እንዲሁም በሌላ መንገድ የአርብ ቀን ልንገልጸው እንችላለን። ያው እንግዲህ በቀን ያው በሳምንት አምስተኛ ቀን እንዲሆነ አይተናል ከዛም በመቀጠል ደግሞ በሳምንት አንድ ጊዜ የሚመጣ ቀን ነው በወር አራት ጊዜ ይመጣል ማለት ነው ይህ እንዲህ አርብ ቀን በአመት እንዲሁም እያለ በሁለት አመት ሊሄድ ይችላል ማለት ነው። ስለዚህ የአርብ ቀን ማለት ከሳምኑ ሰባት ቀኖች ውስጥ አንዱ ቀን ሲሆን የሰራ የመጨረሻው ቀን ነው ማለት ነው። እንግዲህ በዚህ ቀን ያው በተለያየ እምነት ወይም በተለያየ ሃይማኖት ልዩ ክብር የሚሰጠው ቀን ነው ማለት ነው ወይም በአንዳንድ ሃይማኖቶች የሳምንቱ ኢድ ወይም የሳምንቱ የበአል ቀን ነው ማለት ነው።

ባቡር ማለት እንግዲህ ዘመኑ ካፈራቸው ዘመኑ ካመጣቸው የቴክኖሎጂ ውጤቶች ነው ይህም እንግዲህ ለመጓጓዣነት ያገለግላል ማለት ነው። ለሰዎች መጓጓዣ እንደውም ለቃዎች ይሄ መጓጓዣ ያገለግላል ማለት ነው። ይሄ ባቡር ማለት እንግዲህ ያው እንደምናውቀው በመጠኑም በአይነቱም ልዩና በመጠኑም እጅግ ግዙፍ የሆኑ ባቡሮች በአለማችን ላይ ይታያሉ ማለት ነው። ከውጭ ሀገር የሚገቡ እቃዎችን ወደ ሀገር ለማጓጓዝ እንዲሁም ወደ ውጭ የሚላኩ እቃዎችን እስከ ባህር ዳር ድረስ ወይንም እስከ ባህር ዳርቻ እስከ ፖርት ድረስ የሚያጓጉዙ ታላላቅ የሚባሉ ግዙፍ ባቡሮች ይኖራሉ ማለት ነው። እንግዲህ እጅግ ፈጣን ነው ምቹም ነው በጣም ዘመናዊም ነው ማለት ነው የተለያዩ ቴክኖሎጂዎችንም ይጠቀማል ማለት ነው። እንግዲህ ይህ ባቡር የሚባለው የራሱ የሆነ የሚሄድበት ባቡር ሀዲት የሚባል መንገድ አለው ማለት ነው። እጅግ ዘመናዊና የው በኤሌክትሪክ የሚሰራ የተለየ የራሱ የሆነ መንገድ ያለው ማለት ነው። ሌላ አይነት ምንም አይነት ተሽከርካሪ ሊሄድበት የማይችል ሌላ አይነት ምንም አይነት ተሽከርካሪ በዚህ በባቡር ሀዲዳ ሊጓዝበት የማይችል የራሱ የሆነ መንገድ ባቡር ሀዲድ አለው ማለት ነው። ያው እንግዲህ ይሄ በጣም እጅግ ትልቅ ፕሮጀክት እና ትልቅ በጀት የሚጠይቅ የመንገድ ይሄ አይነት ነው ምክንያቱም የተለያዩ ተራራዎችን መቁረጥ ሊኖር ይችላል ወይም ወንዞችን መሙላት ወይም እንትን ቦታዎችን ዝቅተኛ ቦታዎችን መሙላት ሊጠይቅ ይችላል ማለት ነው። እና ትልቅ የመሰረተ ልማት ሊጠይቅ ይችላል ማለት ነው። ይሄ ባቡር መንገድ ይህ ከእንትን ካለለት ግን ንግዶችን ሊያቀላጥፍ የሚችል እንዲሁም የሰዎችን እንቅስቃሴ እና የእቃዎችን የተለያዩ ሸቀጦችን እንቅስቃሴ ሊያፋጥን የሚችል አይነት ነው ማለት ነው። እንዲሁም ፈጣን ነው ብዙ ህዝብ በሚኖርበት ሀገር ወይም ብዙ ህዝብ ያላት ሀገር ይሄን የባቡር ትራንስፖርት በስፋት ብትጠቀም ለዜጎቿ ምቹ የሆነ የትራንስፖርት ወይም የመጓጓዣ አገልግሎትን ማቅረብ ትችላለች ማለት ነው። ይቺ ሀገር ከህዝብ ብዛት አንፃር እንዲሁም ደግሞ ባቡሮች ግዙፍና ፈጣን ዘመናዊ ከመሆኗ አንፃር ብዙ ጉዞዎችን በቀን ለማድረግ ያስችላል ማለት ነው። እንዲሁም ብዙ ሰዎችን በአንድ በአንድ ጊዜ ወይም በአንድ ጉዞ ብዙ ሰዎችን ከአንድ ቦታ ወደ ሌላኛው ቦታ በቀላሉ ማዘዋወር ይችላል። ከግዝፈት አንፃር እንዲሁም ከፍጥነት አንፃር ከሌሎች መጓጓዣ አይነቶች እሱ እጅግ ተመራጨ ሊሆን ይችላል ማለት ነው። እና በዋናነት ደግሞ ከውጭ የሚገቡ እቃዎችን ከፖርት አንስቶ እስከ የምትፈልግ ከተማ ድረስ ወይንም ኢምፖርት አድራጊው እስከሚፈልግበት ቦታ ድረስ ለማድረስ ያስችላል ማለት ነው። ትልልቅ ኮንቲነሮች እንግዲህ በባቡር ነው ሊጓጓዙ የሚችሉት በአንድ ጊዜ እንግዲህ አንድ ባቡር እጅግ በጣም ብዙ የሆኑ ኮንቴነሮችን ሊያስገባ ይችላል ማለት ነው። ወደ ሀገሪቱ ከተማ ለምሳሌ ኢትዮጵያን ብናይ ከጅቡቲ ተነስቶ ወደ አዲስ አበባ ወደ መዲናችን አዲስ አበባ ወይም ወደ ዋና ከተማ የሚሄድ ባቡር አለ። ይህ ባቡር እንግዲህ እጅግ በጣም ግዙፍና ታላ ትልቅ የሆነ ነው ማለት ነው። እንግዲህ ያው ኢትዮጵያ እንደሚታወቀው የባህር በር የሌላት ሀገር እንደመሆኗ መጠን በጅቡቲ በኩል ያስገባቻቸውን የውጭ እቃዎች የተለያዩ ሸቀጦች እንዲህ መጠጦች ሊሆን ይችላል ማዳበሪያ ሱኳር እንደዚህ እንግዲህ ብዙ ፍላጎት ያላቸው ሸቀጦችን ከዛ በመነሳት ከጅብቲ ወደ አዲስ አበባ ያጓጉዝልናል ማለት ነው። ስለዚህ ለገቢ ንብቴ በጣም ጠቃሚና እጅግ አስፈላጊ ነው ማለት ነው። ይህ ባቡር ከፍጥነቱም አንፃር እንዲሁም ብዙ ነገር ከመያዙ ከግዝፈቱም አንፃር ያስፈልገናል ማለት ነው። እንዲሁም ወደ ውጭ የሚገቡ ወይ ወደ ውጭ የሚላኩ እቃዎችን እስከ ፖርት ድረስ ወይም እስከ ባህር በር ድረስ ለመሸኘት ይጠቅመናል ማለት ነው። ይህንን በባቡር ተጠቅመን በአንድ ጊዜ ብዙ እቃዎችን ለምሳሌ ኢትዮጵያ ቡና ወደ ውጭ የምትልክ ሀገር ናት። ይህ ባቡር እንግዲህ ይህንን ቡናዋን በአንድ ጊዜ ብዙ ሽ ቶን ቡናዎችን ወደ ባህር ዳርቻ ሊወስድልን ይችላል ወደ ባህር በር ሊያቀርብልን ይችላል ማለት ነው። ስለዚህ ዘርፈ ብዙ ጠቀሜታ ያሉት ፈጣን ዘመናዊ ግዙፍ የሆነ የቴክኖሎጂ ውጤት ነው ማለት ነው። ያው እንግዲህ የትራንስፖርት ላይ የሚሰራ በትራንስፖርት አገልግሎት ላይ የሚሰጥ ወይም በትራንስፖርት ሴክተር ላይ የሚሰማራ የቴክኖሎጂ የዘርፍ ነው ማለት ነው። እና ይህም እንግዲህ አለማችን ካፈራቻቸው የቴክኖሎጂ ውጤቶች አንዱ ነው ማለት ነው። ስለዚህ ቀልጣፋና ፈጣን የሆነ የትራንስፖርት አገልግሎት ለመስጠት ያስችላል ማለት ነው። እንግዲህ አንድ ሀገር መሰረተ ልማትን ማሳደግ አለባት ማለት ነው። ይሄን ግዙፍ የሆነ የቴክኖሎጂ ውጤት ለመጠቀም ማለት ነው። ለወጪና ለገቢን ግንኙነት እጅግ መሰረታዊ ነው ማለት ነው። ይሄ ባቡር እንዲሁም ፈጣን ነው ማለት ነው። ባቡር

ወንድም ወንድም ማለት እንግዲህ የዘር ሀረግን የሚግልጽ ወይም የዝምድናን የሚገልጽ የዝምድና ቅርበትን የሚገልጽ ማለት ነው። ወንድም እንግዲህ በሶስት አይነት መንገድ ሊገኝ ይችላል። አንደኛው በእናትና በአባት በኩል ነው። የእናትህም የአባትህም ልጅ ከሆነ ወንድሜ ነው ማለት ትችላለህ። ወይንም በሁለቱም በእናትም በአባትም በኩል ያለ ዝምድና ማለት ነው። ወንድም ማለት። እንዲሁም ደግሞ በአባት በኩል ሊሆን ይችላል የአባት ልጅ ብቻ ሊሆን ይችላል እሱም ያው ወንድም ይባላል ማለት ነው። አንዳንድ ጊዜ ደግሞ በእናት ብቻ ሊሆን ይችላል ማለት ነው። የእናት ልጄ ወይም በአባትም አትገናኙ ዝምድናው በእናት ሀረግ ብቻ የመጣ። የአንድ እናት ልጆች ግን አባት የተለያየ ሊሆን ይችላል ወይም ስለ ልጆቹ የአንድ እናት ልጆች ናቸው በአባት ግን የተለያዩ ሊሆኑ ይችላሉ ማለት ነው። እንዲሁም የአንድ አባት ልጆች ሆነው እናታችሁ የተለያየች ሊሆን ይችላል ማለት ነው። እንዲሁም የአንድ አባት እና የአንድ እናት ወይም ከአንድ ማህፀን የወጡ ልጆች እንዲሁም የአንድ አባት የዘር ፍሬ ናቸው ማለት ነው። ያው በሶስት መንገድ ይሄ ወንድም የሚለው ይገለጻል ማለት ነው። እንግዲህ ወንድ ወንድም የሚለው ያው የወንድ ፆታን የሚያመላክት ነው ማለት ነው። በፆታ ወንድ ነው ማለት ነው። እና ወንድም ያለው ሰው እጅግ ጥሩ ነው ያው ወንድም ለሌሎች ነገሮችን ልንጠቀመው እንችላለን። አንድ ሰው እንግዲህ ጓደኛውንም እንደወንድሙ ሊያይ ይችላል። በጣም የሚቀራረብና የሚዋደዱ ከሆኑ ጓደኛውም ወንድሙ ሊሆን ይችላል ማለት ነው። ስለዚህ ወንድሜ ብሎ አንድ ሰው እንደ መቅደያ ሊጠቀመው ይችላል የሆነን ሰውም ወንድም በማለት ለመጥሪያነት ሊጠቀመው ይችላል ማለት ነው። ያው ከዝምድና ውጭ ያለውን ወይም ከዝምድና ሀረግ ውጭ ያለውን ማለት ነው። እንዲሁም አንዳንድ ጊዜ ያው አንዳንድ ሰዎች በጉዲፈቻ ልጆችን የሚያሳድጉ አሉ ማለት ነው። ስለዚህ እነዛ ልጆች እዛ ቤት ካሉ ልጆች ጋር እንደ ወንድም ሊተያዩ ይችላሉ ማለት ነው። ወንድም ሆኖ ሊቀጥል ይችላል ማለት ነው። ይሄ በጉዲ ፈቻ ያደገ ልጅ እዛ ቤት እስካደገ ድረስ እነዛ ልጆች እንደ ወንድም ሊያውት ይችላሉ ማለት ነው። እንዲሁም የተለያዩ የአጎት የአክስት ልጆች ወይም ሌላ የቅርብ ዘመዴ ልጆች ከሆነ ቤት ሄደው የሚያድጉ ከሆነ እዛ ቤት ደግሞ ያሉ ልጆች ያንን ሰው እንደ ወንድም ሊያውት ይችላሉ ማለት ነው። ያ ሰውዬ እዛ ቤት ካደገ ልክ እንደ ወንድማቸው እንደ እናታቸው ልጅ እንደ አባታቸው ልጅ ሊያውትና ልክ በአንድ ተወልደው እንዳደጉ እንደዛ አይነት ሊያውት ይችላሉ ማለት ነው። እነዚህ ልጆች እና አይ ወንድም የምለው ያው ይህንን አይነት የሚገልጽ ነው ማለ

ብቃት ማለት እንግዲህ አንድ ሰው በአንድ ነገር ላይ የተለየ ችሎታን የተለየ ክህሎትን ሲያዳብር ብቃት አለው ይባላል ማለት ነው። ወይንም ልዩ ችሎታ አለው ያንን ነገር ማከናወን ያንን ነገር መፈጸም ያንን ነገር መስራት ይችላል ሊባል ይችላል ማለት ነው። ብቃት ለምሳሌ የመሮጥ ብቃት ሊሆን ይችላል የመንበብ ብቃት ሊሆን ይችላል አዲስ ነገር የመፍጠር ብቃት ሊሆን ይችላል የመመርመር ብቃት ሊሆን ይችላል የመተንተን ብቃት ሊሆን ይችላል የዳኝነት ብቃት ሊሆን ይችላል የተለያዩ ጨዋታዎች ብቃት ባህላዊ ስፖርቶች እንዲሁ ዘመናዊ ስፖርቶች እነሱን የመጫወት ብቃት ሊሆን ይችላል ማለት ነው። ስለዚህ ይሄ ብቃት የሚባለው ነገር በብዙ ነገር ሊገፃ ይችላል ማለት ነው።

ትርፍ ማለት እንግዲህ ከአንድ ነገር ወይም ከአንድ ስራ ከአንድ ቢዝነስ የሚገኝ የተለያዩ ወጮች ከተቀነሱ በኋላ ወይንም ለዛ ስራ ያሉ ወጪዎች ለዛ ስራ ያወጣናቸው ወጪዎች በተለያየ በጉልበት ሊሆን ይችላል በገንዘብ ሊሆን ይችላል እንዲሁም በገንዘብ ሊሆን ይችላል እነዚህን ያወጣናቸውን ወጮች ከመለሰ በኋላ ለእኛ የሚደርሰን ገቢ ወይም እኛ የምናገኘው ሆኖ ማለት ነው ቀሪ ገንዘብ ወይንም ያው በገንዘብ መልክ ምናልባት ከተለቀ ትርፉ ያለውን ይችላል ማለት ነው። እና የተናያዩ ለትርፍ የተቋቋሙ ድርጅቶች ይኖራሉ እነሱ የተለያየ ነገር ሰርተው የሚያገኙት ገቢ የሚያገኙት ተጨማሪ ገንዘብ በፊት ከነበራቸው ወይንም አውጠውት ከነበረው የሚያገኙት ተጨማሪ የገንዘብ አይነት ትርፍ በመባል ሊታወቅ ይችላል ማለት ነው። ስለዚህ የተለያዩ ድርጅቶች ይኖራሉ ማለት ነው እነዚህ ድርጅቶች አምራች ሊሆኑ ይችላሉ እንዲሁም ሻጭ ሊሆኑ ይችላሉ እንዲሁም ሰርቪስ የአገልግሎት የሚሰጡ ሊሆን ይችላሉ ማለት ነው። እንግዲህ የአንድ የድርጅት ወይም አንድ የንግድ ማዕከል ወይም አንድ ነጋዴ ትርፍ አተረፈ የሚባለው እቃውን ይገዛዋል እቃው የገዛበት ዋጋ አለ ያጓጓዘበት ዋጋ አለ የሚያስጭንበት የሚያወርድበት የነዚህ ሁላ አጠቃላይ ወጪዎች አሉ እነዚህን ወጪዎች አጠቃላይ ይደምርና እንዲሁም ጠቅላላ እቃው የተሸጠበት ዋጋ ከእነዚህ ሲቀነስ እንግዲህ የሚያገኘው የገንዘብ መጠን ትርፍ ተብሎ ወይንም በትርፍ መልኩ ሊመዘገብ ይችላል ማለት ነው። እንግዲህ ገቢው ከወጪው ከበለጠ ትርፍ ይባላል ማለት ነው እንዲሁም ደግሞ ወጪው ከገቢው የሚበልጥ ከሆነ ኪሳራ ሊባል ይችላል ማለት ነው። እንዲሁም ደግሞ ወጪና ገቢው እኩል የሚሆን ከሆነ የነዚህ ልዩነት ዜሮ የሚሆን ከሆነ ዜሮ ወይንም ዜሮ ፕሮፊት ሊባል ይችላል ወይም ዜሮ ትርፍ ሊባል ይችላል ማለት ነው። እና ይሄ ትርፍ የሚባለው ነገር አጠቃላይ በሆነ ስራ ወይንም ከሆነ ነገር ወይንም አምራች ድርጅት ካለ ያ የሚያመርት ድርጅት የተለያዩ ለግብአት የሚያወጣቸው መሳሪያዎች ለነዛ መሳሪያዎች ይኖራል ማለት ነው። እንዲሁም ለሰራተኞች የሚከፍለው ይኖራል ማለት ነው እንዲሁም ለተለያዩ መሳሪያዎች ለተለያዩ ማሽኖች የሚያወጣው ወጪ ይኖራል ማለት ነው። እንዲሁም ለስራ ማስኬጃ የሚያወጣቸው ወጪዎች ይኖራሉ ማለት ነው። ስለዚህ የእነዚህን ሁላ ወጪ አውቶ ያመረተው ምርት ሲሸጥ ያ የሸጠበት ዋጋ እንግዲህ ከእነዚህ ተቀንሶ ያ ትርፍ ይባላል ማለት ነው

እንግዲህ ትብብር የሚለው ነገር አንድ ላይ መስራት አንድ ላይ ማበራ አንድ ላይ መሆን በሆኑ ጉዳዮች ላይ አንድነት መፍጠር እና የእርስ በእርስ አብሮ የመስራት እንዲሁም በተለያዩ ጉዳዮች ላይ አብሮ የመሆን የመተጋገዝ የመተጋገዝ ወይም የመተዛዘን ባህሪ ወይም ባህል ነው ማለት ነው የትብብር የሚባለው። ሰዎች በተለያዩ ጉዳዮች ላይ ሊተባበሩ ይችላሉ ማለት ነው ያው እንግዲህ የሰው ልጅ ብቻውን ደካማ ነው አንድ ሰው ከሌሎች ጋር ሲሆን ግን ከሌሎች ጓደኞቹ ጋር ከሌሎች እኩዮቹ ጋር ከሌሎች ሰዎች ጋር ተባብሮ ሲሰራ ግን ብዙ እና ትልቅ ነገር ማከናወን ይችላል ማለት ነው። በአማርኛ አንድ የሚባለው አባባል አንድ ሃምሳ ሎሚ ለአንድ ሰው ሸክሙ ነው ለሀምሳ ሰው ደግሞ ጌጡ ነው የሚባል አባባል አለና ስለዚህ ትብብር ማለት ያው የሆነ ነገርን በትብብር መስራት ያንን ነገር ሊያቀለው ይችላል እና በህብረት ይቻላል በአንድነት መስራት እንደተሻለ ውጤት ይደርሳል ማለት ነው። እና የትብብር የሚባለው ነገር አንድ ላይ መሆንን አንድ ላይ የመተባበርን ይገልጻል ማለት ነው። ትብብር እንግዲህ በምን በምን ላይ ሊገለጽ ይችላል ወይም በምን ቦታ ትብብር ሊከናወን ይችላል ቢባል የመጀመሪያው እንግዲህ ሰዎች የተለያዩ ስራዎችን ሲሰሩ ወይንም በማህበራዊ ሁኔታዎች ላይ ሊተባበሩ ይችላሉ ማለት ነው። በዚህም ጊዜ የተለያዩ ማህበራዊ ጉዳዮች ይገጥሟቸዋል አንድ ሰው ብቻውን ሊሰራቸው የማይችል ለምሳሌ የሰርግ ስነ ስርዓት ሊሆን ይችላል ማለት ነው። በዚህ የሰርግ ስነ ስርዓት ላይ እንግዲህ አንድ ሰው ብቻውን ሊሰራው አይችልም ይሄን የሰርግ ስነ ስርዓት አንድ ሰው ብቻውን ሊያዘጋጅ አይችሉም ስለዚህ የሌሎችን ትብብር የሌሎችን እገዛ ይፈልጋል ማለት ነው። በተለይ በአንዳንዴ ባህላዊ ሰርጎች ወይንም በገጠር አካባቢ የሚከናወኑ ሰርጎችን ስናይ በማህበር ተደራጅቶ ወይንም በድር ወይም ማህበር የሚባለው አለ ማለት ነው በሱ የተደራጁ ሰዎች ናቸው ይህንን ድግስ ከድግስ ከ የሰርጉን ታዳሚዎች የሰርጉን እንግዶች እስከመሸኘት እና እስከማስተናገድ ድረስ የሚደርሱት በዛ ማህበር ወይም በዛ እድር ውስጥ ያሉ ሰዎች ናቸው ማለት ነው። እንዲሁም ሌላ በሀዘንም ጊዜ ይሆናል ወይንም በሌላ ጊዜ በየትኛውም ማህበራዊ ጉዳይ ላይ እነዚህ ማህበራዊ ሰዎች ወይም እድር የገቡ ሰዎች ያንን ነገር በመተባበር በትብብር በአንድ ላይ ያልፉታል ማለት ነው። እንዲሁም ደግሞ ቢዝነሳዊ ሊሆን ይችላል አንድ ሰው ቢዝነስ ሲጀምር ወይም የሆነ ኩባንያ ሲያቋቁሙ በትብብር ሊያቋቁሙት ይችላሉ ማለት ነው እንግዲህ አንድ ሰው እዛ ቢዝነስ ላይ ብቻ ለመስራት ሊከብደው ይችላል ወይንም ብዙ ወጪን ሊጠይቀው ይችላል ማለት ነው። ወይንም ለአንድ ሰው ወይንም ለአንድ ግለሰብ ያንን ነገር ማቋቋም ያንን እኮ ካምፓኒ አቋቁሞ ማስቀጠል የማይቻል ሊሆን ይችላል ማለት ነው። ስለዚህ የሌሎችን ትብብር የሌሎችን እገዛ ሊያስፈልግና በአንዲት ነጥብ በትብብር ሊሰሩት ይችላሉ ማለት ነው ስለዚህ ተባብረው የጋራ የሆነ ገንዘብ በማዋጣት የጋራ ድርጅት ያቋቁማሉ ወይም የጋራ ኩባንያ ይፈጥራሉ ማለት ነው። እንዲሁም ሰዎች ላይ ያኔ ትብብር ያስፈልጋል ማለት ነው። ለምሳሌ አንድ ጥናት የሚያጠና ሰው ወይንም ምርምር የሚያደርግ ሰው ስለዚያ ስለሚያጠናው ነገር ወይንም ስለሚያጠነው ጉዳይ መረጃ ይፈልጋል ማለት ነው ያንን መረጃ ደግሞ ሰዎችን ቃለመጠይቅ በማድረግ ያንን ሊያገኝ ይችላል ማለት ነው እንግዲህ እነዛ ሰዎች ያንን ቃለመጠየቅ በትክክል እና ምንም ሳይዋሹ ትክክለኛውን ነገር እንደዚህ ለቃለመጠይቅ ለሚያደርግ ተመራማሪ ሲመልሱለት ይህ ትብብር ልንለው እንችላለን ማለት ነው። ይህ ትብብራቸውም ያ ሰውዬ ትክክለኛ የሆነ ጥናት እንዲያዘጋጅና ችግሩን እንዲፈታ ያስችለዋል ማለት ነው። እንዲሁም ትብብር የሚባለው አንዳንድ ጊዜ ደግሞ ያው በቮለንታሪ ወይንም ከትርፍ ውጭ የሆነ ለትርፍ ሳይሆን ሰዎችን ለማገዝ የሚቋቋም ይሆናል ማለት ነው። ሰዎች እንግዲህ በመተባበር አንድ ላይ በመሆን የተለያዩ ምስኪኖችን ያግዛሉ ማለት ነው ለምሳሌ የአንድ ድርጅት ወይም የበጎ አድራጎት ድርጅትን በማቋቋም በመተባበር ምስኪኖችን ሊረዱ ይችላሉ ማለትም አቅመ ደካሞችን ሊረዱ ይችላሉ ማለት ነው። አቅመ ደካሞች ጠዋሪ የሌላቸው ትላልቅ አዛውንቶች ይኖራል ማለት ነው ሰዎች በራሳቸው ማድረግ አይችሉም ጉልበታቸው ደክሟል ወይንም እንዲሁም ወይ አይናቸውን ሊጠፋ ይችላል ወይም መስማት የተሳናቸው ሊሆኑ ይችላሉ ማለት ነው። ከጉልበት ድካምም ባሻገር እና እነዚህን ሰዎች በመተባበር አንድ ድርጅት ወይንም የመረጃ ተቋም በማቋቋም በጎእድራጎት በማቋቋም እነዚህን ሰዎች ይረዳሉ ወይም መርዳት ይችላሉ ማለት ነው። እንዲሁም ደግሞ ወላጅ አልባ ህፃናቶችን ያግዛሉ ማለት ነውና ትብብር ማለት የተለያዩ ሰዎች ተጋግዘው የሚሰሩት ስራ ማለት ነው።

መስጂድ ማለት እንግዲህ ቤት ነው። መንፈሳዊ የሙስሊሞች ቤት ነው ማለት ነው የሙስሊሞች የመስገጃ ቦታ ወይንም የምስ የሙስሊሞች ቅዱስ ስፍራ ማለት ነው። የተለያዩ ሃይማኖታዊ በዓላትን ወይም ሃይማኖታዊ ክዋኔን የሚያደርጉበት የሙስሊሞች ከስግደት ጀምሮ እና ሌሎችንም መልካም ተግባራት እንዲሁም ፈጣሪያቸው የሚያዘውን መልካም ተገባራት የምተገብሩበት ነው የ ይህ መስጂድ ማለት እንግዲህ በአለም ላይ ብዙ አይነት መስጂድ ይገኛል ማለት ነው። እንዲሁም በዋናነት እና ታላቁ መስጂድ መካ የሚገኘው መስጂድ የላለሀራም የሚባለው ነው። በአንድ ጊዜ እስከ ሁለት ሚሊየን ያህል ሰዎችን ወይም እስከ ሁለት ሚሊየን ያክል ምዕመናኖችን ማሰገድ የሚችል ማለት ነው። እና መስጂድ ይላለሀረም በመባል ይታወቃል ማለት ነው እና እንዲሁም ሌሎች መስጂዶች ይኖራሉ ማለት ነው። ስለዚህ በሙስሊሞች ዘንድ እጅግ ትልቅ ክብር ያለው እና በሙስሊሞች ዘንድ እጅግ ትልቅ ቦታ ያለው ነው ማለት ነው። ይሄ መስጂድ ሙስሊሞች እንግዲህ መስጂድ ለመስጂድ ክብር አላቸው ማለት ነው ለመስጂድ ትልቅ ቦታ አላቸው በዛም የተለያዩ ሃይማኖታዊ ተግባራትን ይፈጽማሉ ማለት ነው። ሶላት ሊሰግዱ ይችላሉ ሌሎች ነገሮችን እንዲሁም የተለያዩ ሃይማኖታዊ ትምህርቶችን ልወስዱ ይችላሉ ማለት ነው። በዚህ በመስጂድ ቦታ እና መስጂድ ማለት ትልቅ የተከበረ የሙስሊሞች ሃይማኖታዊ ስፍራ ነው ማለት ነው። እያንዳንዱ ሙስሊም ለዚህ ቦታ ወይም ለዚህ ቤት ትልቅ ክብር ይኖራቸዋ ይኖራቸዋል ማለት ነው። ያውም ትልቅ ክብር አለን ማለት ነው እኔም አንዱ ከእነሱ ከሙስሊሞች ውስጥ እንደ መሆኔ መጠን እና በመስጂድ ውስጥ ሶላት ይሰገዳል ፈጣሪ ይመሰገናል። እንዲሁም የተለያዩ ትምህርቶች ይሰጣሉ የተለያዩ ምክሮች ይሰጣሉ ማለት ነው። የሚያስተምረው ወይም እንደ ማንኛውም አስተምህሮት አትስረቅ አታመንዝር እንዲሁም ሰዎችን አትበድል መጥፎ ነገር አትስራ ለወንድምህ መልካም ዋል ያሉ እንደነዚህ አይነት አስተምህሮቶች ወይንም ለድሆች ምጽዋት ስጡ ድሆችን ተንከባከቡ እና እንዲህ አይነት መሰል ትምህርቶች ይሰጣሉ ማለት ነው። በዚህ በመስጊድ ቦታ እንግዲህ እንደ አጠቃላይ መስጂድ የምንለው በሙስሊሞች እጅግ የተወደደና ከፍተኛ ቦታ ነው። ሙስሊሞች በቀን አምስት ጊዜ የሚሰግዱበት የመስገጃ የጸሎት የዱአ ቦታ ነው ማለት ነው

ትላንት ማለት ከዛሬ በፊት ወይንም ያለፈ ቀን እንዲ ማለት ነው ከአንድ ቀን በፊት እንዲህ ማለት ነው። በዚህ ሊገለጽ ወይም በዚህ ሊተረጎም ይችላል ማለት ነው። የትላንቱ ትላንት የሚለው ቃላት ማለት ነው። በአጠቃላይ ያለፈ ቀን ወይንም ከዛሬ በፊት ከአንድ ቀን በፊት የነበረው ቀን። ወይንም ከአንድ ቀን በፊት የነበረው ጊዜ ወይንም ከአንድ ቀን በፊት ያለፈው ጊዜ እንደ ማለት ነው። ትላንት የሚለው በዚህ መልኩ ሊገለጽ ይችላል ማለት ነው። እና ሰዎች ትላንት የሚለውን ቃል በተለያየ አገባባዊ ደግሞ ትርጉም ሊኖረው ይችላል ማለት ነው። ትላንት መጣሁ ትላንት ሄድኩ ትላንት ጨረስኩ። ትላንት እዛ ነበርኩ። ወይንም ትላንት ይሄን አደረኩ ትላንትና እዚህ ቦታ ዋልኩ ትላንትና ይሄን አደረኩ እያሉ ሰዎች በተለይ የአገባባዊ ፍች ሊኖረው ይችላል ማለት ነው። ለምሳሌ አንድ ሰው ትናንትና ወደ ትምህርት ቤት አልሄድኩም ቢል ይሄ ፍች እንግዲህ ትናንት የሚለው ከአንድ ቀን በፊት የነበረውን የውሎውን ይገልጻል ማለት ነው። ወይም ትናንትና ሰርግ ቤት ሄጄ ነበረ ወይም የሰርግ ገብዣ ነበረብኝ እና እዛ እጄ የሚያስገርም ሰርግ አየሁ ቢል ይህ እንግዲህ ጊዜን ከአንድ ቀን በፊት የሆነ ድርጊትን የሚገልጽልን ጊዜ ነው ማለት ነው። እንደውም በተመሳሳይ ትናንትና መንግስት አዲስ ህግ አውጥቷል ወይም አዲስ አዋጅ አንጥቷል እንደ እና ለእያንዳንዱ ወጣት አስር አስር ሚሊየን ብር እሰጣለሁኝ ብሎ ቃል ገብቷል። ወይንም አዲስ ለሚጋቡ ባለ ጥንዶች ወይም ባለ ትዳሮች ወይንም መኪና እሰጣለሁ ወይ የሚል አዲስ ህግ አውጥቷል ቢባባል እንግዲህ ትናንትና ማለት ነው ወይም ከአንድ ቀን በፊት የወጣው አዲስ ደስ የሚል ዜና ሊሆን ይችላል ማለት ነው። እና ትላንት የሚባለውን ነገር በተለያዩ ነገሮች ልንጠቀመው እንችላለን ወይም አንድ ሰው ጥያቄ ልጠይቀን ይችላል ማለት ነው። ትላንት የተ ነበርክን ሊለን ይችላል ማለት ነው። ትላንት ማለት ነው ከአንድ ቀን በፊት የት ነበርክ? የት ዉለህ ነው? ሊል ይችላል ማለት ነው። እንዲሁ ጓደኛውን ትናንትና ምን ሰራህ ትናንት? ምን ስትሰራ ነበር? ወይም ትናንት እንዲህ እንዲህ ስታደርግ አይቻሀለው ሊለው ይችላል ማለት ነው። እንዲሁም የሆነ ፕሮግራም የተካሄደ ፕሮግራም ለምሳሌ ከአንድ ቀን በፊት የተካሄደ የኳስ ጨዋታ ካለ የትናንቱን ኳስ ማን አሸነፈ? እንዴት ነበር ጨዋታው ዝርዝር ሁኔታውን ንገረኝ? ሊለው ይችላል ማለት ነው። እንግዲህ ትናንት የሚለው ጊዜን ይገልጻል ማለት ነው። ከአንድ ቀን በፊት የነበረ ጊዜን ሊገልጽልን የሚችል ነው ማለት ነው።

ደረሰኝ ደረሰኝ ማለት ያንድ ነገር ምስክር ሊሆን ይችላል ማለት ወይም የገንዘብ ቼክ ሊሆን ይችላል ማለት ነው። እዛ ላይ አንድ ገንዘብ መተላለፉን ወይም ወደ ሌላኛ ሰው መሄዱን እና። ምስክር ያንን በጽሁፍ የሚቀመጥ የባንክ ወረቀት ከባንክ የሚሰጥ መረጃ ነው ማለት ነው። ስለዚህ ይሄን ደረሰኝ የያዘ ሰው ባንክ ወዲያ ወዲህ ሰውየው መላኩን የሚያረጋግጥበት የምስክር ወረቀት ልንለው ወይም በወረቀት ላይ የሚጻፍ የማረጋገጫ ጽሁፍ ሊሆን ይችላል ማለት ነው። አንድ ሰው መክፈሉን ለሌሎች የሚገርጽበት ወይም እንደከፈለ ለሌሎች የሚያሳውቅበት ነው ማለት ነው። የደረሰኝ ማለት

ጁን ማለት የወር ስም ነው ወይንም በአመት ካሉ አስራ ሁለት ወሮች ውስጥ አንደኛው ወር ነው ማለት ነው። ይሄ ጁኒ የምንለው ወር። እንደውም በፈረንጆች አቆጣጠር ወይም በግሩ ገዳን አቆጣጠር ስድስተኛው ወር ነው ማለት ነው። ስድስተኛው ወር ላይ የሚገኝ ነው እንዲሁም በኢትዮጵያ ወይም በእኛ ሀገር አቆጣጠር ደግሞ። እንደ ኢትዮጵያ አቆጣጠር በአመቱ አስረኛ ወር ላይ ነው ማለት ነው ወይም አስረኛ ወር የሚገኝ ነው ማለት ነው። እንዲሁም እንደኛ ሀገር ይሄ ጁኒ የሚባለው ክረምት የሚጀምርበት እና የክረምቱ የመጀመሪያ ወር ነው ማለት ነው። በዚህ ወር ክረምት ሊገባ ይችላል ማለት ነው። በዚህ እጁን በሚባለው ወር ነው ማለት ነው። ክረምት የሚገባው እንደኛ ሀገር እንደ ኢትዮጵያ ያሉ የአየር ሁኔታ ወይም የአየር ንብረት ያላቸው ሀገሮች ማለት ነው። እንዲህ ተመሳሳይ በዚህ ሲሆን ክረምታቸው ሊጀምር ይችላል ማለት ነው። እና ይህ እንግዲህ ወር በአንዳንድ ሀገሮች ወይንም በክረምት በሚገባባቸው ወይንም ይህ ክረምት የሚሆንባቸው የትምህርት የሚዘጋበት እንዲሁም ያመቱ ስራ የሚጠናቀቅበት ነው ማለት ነው። ያው ሀምሌ ሰው ያ እንዲህ መሆኑ በዚህ ወይንም ሰኔ በሚባለው ማለት ነው። እንዴ ኢትዮጵያ ወይም በአማርኛ ሰኔ የሚለው አቻ ትርጉም አለው ማለት ነው። እና በዚህ ጊዜ ብዙ ሂደቶች ወይም ብዙ የአመታዊ ክንዋኔዎች የሚዘጉበት ማለት ነው ከእነዚህ ውስጥ አንዱ ትምህርት ቤት የሚዘጋበት ነው ማለት ነው። እንግዲህ በዚህ ጊዜ ትምህርት ቤቶች የአመት ወይንም የአመቱ ሂደታቸው ተጠናቆ የአንድ አመት ትምህርት የሚያልቅበትና ተማሪዎች ወደ የቤታቸው የሚመለሱበት እና ለክረምት ጊዜ ለእረፍት የሚሄዱበት ነው ማለት ነው። እንግዲህ በዚህ ጊዜ ያው ሁላችንም ውጤታቸውን ተቀብለው ወደ ቀጥተው ወደ ሌላኛ ደረጃ ወይም ወደ ሌላኛ ክፍል ያለፉም አልፈው። እንዲሁም ያልተዘዋወሩም ያው እንደዛ እንዳሉ ሆኖ ማለት ነው። ወደ ቤተሰብ ይመለሳሉ እንደውም ወደ የተለያየ ቦታ ክረምቱን ለማሳለፍ ይሄዳሉ ማለት ነው። ያው እንግዲህ ክረምቱን በተለያየ ምክንያት ሊያሳልፉ ይችላሉ ማለት ነው። ተማሪዎች አንዳንድ ተማሪዎች በተሰቦቻቸውን በማገዝ ሊያሳልፉ ይችላሉ ወይም ከቤተሰቦቻቸው ጋር ያለውን ጊዜ ሊያሳንፉ ይችላሉ ማለት ነው። ሌላኞቹ ደግሞ እንግዲህ ከዚህ ወር በኋላ ያለውን ጊዜ በበጎ አድራጎት ስራዎች የተለያዩ ቦታዎች ላይ በማገዝ ሊያሳልፉ ይችላሉ ማለት ነው። እንግዲህ የትኛውም በጎ አድራጎት ድርጅት ውስጥ በመግባት የበጎ አድራጎትን ስራ በክረምቱ ለመስራት ይስማማሉ ማለት ነው። እንዲሁም ደግሞ አንዳንዶች ይሻል ካለ ቤተሰብ የመጡና በኢኮኖሚም የተሻሉ ከሆኑ ከሀገር ወጥተው ለመዝናናት ይሄዳሉ ወይም ከሀገር ይወጣሉ ማለት ነው። ለመዝናናት እንዲሁም ደግሞ ሀገር ውስጥ ወደተለያየ ቦታ ወደ ከተማ ሊሆን ይችላል እንደውም ወደ ጥሩ ወይም ይመቸናል ወደ የሚሉት ቦታ በመሃል ሊዝናኑ ይችላሉ ማለት ነው። ሌሎች ደግሞ እንግዲህ ያው ይህ የክረምት ወራት እንዲህ መሆኑና ትምህርትም እንዲህ አለመኖሩ መጠን ወደ ተለያየ ክፍለ ሀገር ወይንም ወደ ከተማ ዘመዶቻቸውን ወይም ወዳጆቻቸው ጋር በመሄድ ይጠይቃሉ ወይንም ከእነሱ ጋር ክረምትን ጊዜ ያሳልፋሉ ማለት ነው። ስለዚህ ይሄ እንግዲህ ከአንድ ከሰላሳ ወሮች ወይም ከአንድ አመት ውስጥ አንዱ ወር ነው ማለት ነው። አንዱ ሰላሳ ቀን ወይም አንድ ወር ነው ማለት ነው። ያው አንድ ወር ሰላሳ ቀን እንዲህ መሆኑ መጠን ጁን የሚባለውም ሰላሳ ቀን ነው ማለት ነው። እና በዚህ በጁን ብዙ ክስተቶች ይኖራሉ ማለት ነው። በዚህ ወር የተለየ ነገር የምኖረው ያው ሁሉም የበጀት መዝጊያ ወይም የበጀት አመት ወደ መጨረሻ አካባቢ እንዲሆኑ መጠን በጀት ይገመግማል የተለያዩ ስራዎችን ለማጠናቀቅ ይሞክራሉ ማለት ነው። እንዲሁም ገበሬዎች ለክረምቱ የሚዘጋጁበትና የተለያዩ የማዳበሪያ እና የተለያዩዩ የዘር የምርጥ ዘር ግብአቶችን ወደ ገበያ በመውጣት የሚሸምቱበት ወር ነው ማለት ነው። ይሄ ጁን የሚባለው ወር። እንዲሁም ማሳቦቻቸውን ለአዝርት ወይንም ለሚተክሉት ሰብል ወይንም ለሚዘሩት ሰብል የሚያደራጁበት ወይንም ለዛ ዝግጁ የሚያደርጉበት እና የሚያላሰልሱበት ነው ማለት ነው። እንዲሁም ችግኞች የሚተኮሉበት ቦታ ተራሮች ሊሆን ይችላል የተለያዩ ተፋሰሶች ሊሆኑ ይችላሉ። እነዛ ተፋሰሶች ዝግጁ እንዲሆኑና ውሃ እንዲቋጥሩ የሚደረግበት ጊዜ ነው ማለት ነው። ለተክሎች የተለያዩ ጉሬ የሚበጁበት እንደውም የተለያዩ ቁፋሮች በማድረግ ለተክሎች ምቹ እንዲሆንና መሃንዲስ የሚደረግበት ነው ማለት ነው። ክረምት እንደመሆኑ እንግዲህ ገበሬዎች ወይንም ወንዝ ተሻግረው የሚሄዱ የገጠር ማህበረሰቦች ለክረምታቸው የሚሆናቸውን የቤታቸውን አስቤዛ የቤታቸውን ስንቅ የሚገዙበትና ሸምተው የሚያስቀምጡበት ወር ነው ማለት ነው። እንግዲህ በኢትዮጵያ አስረኛ ወር እንዲሁም በግሪጎሪያን ካላንደር ስድስተኛው የአመቱ ወር ነው ማለት ነው። ይህ ጁን ማለት